የምግብ ሳህኖችን ማጠብ እወዳለሁ። አዎ የም የሚመገብባቸውን ነገሮች ሁሌ ማጠብ የተሻለ ይሆናል የምግብ እቃዎችን በብዙ ጊዜ በተከታታይ ከበሉ በኋላም ከመብላትም በፊት አስቀድሞ የሳህኖችን የመመገቢያ ሳህኖችን ማጠብ ወሳኝነት አለው ለጤናም ተስማሚ ነው። ስለዚህ ይሄ የሚመረጥም ሳይሆን እንደ ግዴታም ሊታይ የሚገባው ነው። መውደድ አለመውደድን እንደ ምርጫ የምናየው አይደለም። ምክንያቱም የጤና ጉዳይ ስለሆነ ሳይታጠቡ የምንመገብባቸው የምግብ እቃዎች ለጤና ጉዳት የሚያስከትሉ ስለሆኑ ሳህኖችን ማጠብ እወዳለሁ።

ከአትክልት መካከል በጣም የምወደው ጎመን ነው ጎመን በጣም የሚወደድ አሰራሩም ቀላል የሆነ እና ለ በሽታ በመከላከልም ረገድ ከፍተኛ ሚና ያለው ቫይታሚን ሲን በውስጡ የያዘ የተሻለ ምግብ ስለሆነና በቀላሉም በሀገራችንም የሚገኝ ምግብ ስለሆነ ጎመን በጣም ጥሩ የአትክልት አይነት ነው። በርግጥ አትክልት ብዙ የሚጠላ አትክልት የለም ግን በጣም የሚወደድ የሚፈቀድ ከሌሎቹም የተሻለ ነገር በቀላሉም በመገኘት ረገድ ዋጋውም ዝቅተኛ ከመሆኑ አንፃር ጎመንን እመርጣለሁ ማለት ነው።

ቅጥር ለመቅጠር እንግዲህ በመጀመሪያ ቅጥሩ የሚያስፈልግ መሆኑ የስራ ቦታው ለዛ ለስራ ቦታው ላይ የሚያስፈልግ ሰው መኖሩን ለዛ ሰው ደግሞ ለዚያ ቦታ ደግሞ ምን አይነት ችሎታ ልምድ ያለው ጾታ እድሜ እነዚህ ጉዳዮችን እና የአካላዊ ሁኔታዎችን የሚጠይቁ ስራዎችን መጀመሪያ ይለያል ከዚያ በኋላ ማስታወቂያ ተለጥፎ ማስታወቂያው ላይ ለአምስት ቀንም ሆነ ለሰባት ቀን ያህል በአየር ላይ ውሎ ሰዎች የመጡ ተመዝግበው ያንን የሚያሟሉ ሰዎች ተመርጠው ለፈተና ብቁ የሆኑ ሰዎች ተጠርተው ለፈተና ብቁ የሆኑ ሰዎች ተመልምለው እነዚህ ሰዎች ለፈተና ይቀርባሉ ከፈተና በኋላ ደግሞ የሚለዩ ሰዎች በፈተናው ውጤት መሰረት የሚለዩ ሰዎች በመመሪያ መተዳደሪያ ደንብ መሰረት የሚመረጡ ሰዎች ተፈትነው እንደዚህ ፈተናውን ያለፉ ሰዎች ለዚያ ቦታ ይቀጠራሉ ማለት ነው። ስለዚህ የቅጥር ሂደት ከመጀመሪያው እስከ መጨረሻው ያለው ይሄን ነው ይመስላል ማለት ነው

ከስራ በኋላ ማታ አካባቢ ወደ ቤት በጊዜ እገባና ከቤ ከቤት ላይ ከልጆች ጋራ እየተጫወትን እያወራን እናመሻለን ማለት ነው ከዛ በኋላ እራት በልቶ ያው ቀጥታ ወደ መኝታ እንሄዳለን። ግን ብዙ ጊዜ በምሽት አካባቢ ላይ ከስራ መልስ መጽሐፍትን በማንበብ ከልጆቻችን ጋር ደግሞ በመጫወት በዚህ መልኩ ነው ጊዜ የምናሳልፈው። ቴሌቪዥን በመመልከት የተለያዩ ስፖርታዊ ክንዋኔዎችንም በማከናወን እናሳልፈዋለን ማለት ነው

ብዙ ጊዜ የተለመደው ምሽት ሶስት ሰዓት አካባቢ መኝታ ነው። እንግዲህ ከስራ መልስ ሰው ተመልሶ ከዛ በኋላ ከልጆቹ ጋር የሚ የሚያደርጋቸውን ማታ አካባቢ የሚሆኑትን ነገሮች አድርጎ እራት በልቶ ወደ መኝታ ነው የሚሄድ ብዙ ጊዜ የተለመደው። የኔም ሶስት ሰዓት አካባቢ ላይ እስከ ሌሎችም ጉዳዮች ጨርሼ ሶስት ሰዓት አካባቢ ወደ መኝታ ክፍል የምገባበት። ሰዓት ነው።

አዎ በስራ ጉዳይ ላይ የአመራርነት ሚና ላይ ውሳኔ የመስጠት ችግሮችን የመመልከት ችግሮችን ኧ የመፍታት ችግሮችን ደግሞ ለመፍታት የምንፈታባት የራሱ የሆነ ሂደት አለ መመሪያ አለ ደንብ አለ አዋጅ አለ እነዚህን ነገሮች ተከትለን የአመራርነት ሚናችንን እንወጣለን። ስለዚህ አስቸኳይ የሆኑ መፍትሄ የሚያስፈልጋቸው ካሉ በአስቸኳይ ዘግይተው ደግሞ ወይም ደሞ ጊዜ ወስደው መመልከት የሚገባቸው መፍትሄ ለመስጠትም ጊዜ የሚፈልጉ ጉዳዮች ካሉ ጊዜ እየሰጠን እንደየቅደም ተከተላቸው መፍትሄዎችን እናስቀምጣለን። የአመራርነት ሚና ሲባል ዝም ብሎ አንድ አካል በድፍረት በጭፍን እንደዚህ ይሆናል እንደዚህ ይደረጋል ብሎ ከመመሪያው ውጪም በሃይልም በጉልበትም ያለ ህግ ከህግ አግባቡ ውጭ የሚሰራ ነገር የለውም። ህግን ተከትሎ መመሪያን ተከትሎ ለአንዱ የተፈጸመው ለሌላው መፈጸም ስላለበት አንዱን እሺ ብለን ሌላውን እምቢ የምንልበት የምንነፍግበት መንገድ መኖር የለበትም። አመራርነት ላይ በጣም የሚያስቸግረው ጉዳይ ይሄ ነው። ሰዎች ለአንደኛው በዘመድ በተለያዩ ጥቅማ ጥቅሞች በጉቦን በሙስናም የተለያዩ ውሳኔዎችን ይሰጡና ለሌላው ደግሞ ውሳኔውን ይከለክላሉ። ለምንድነው ውሳኔ የከለከልከኝ ለእገሌ ተፈጽሞ የለ ሲባል ለእሱ የተለየ ሂደት አለው ብለው የሚጠቅሱ አሉ። መመሪያዎችን የሚደብቁ እና የራሳቸውን ፍላጎት የሚፈጽሙ አሉ። ስለዚህ የአመራርነት ሚና ለሌሎች የምንሰራቸው ስራዎች በሙሉ በግልጽነት በተጠያቂነት የሚፈጸሙ ጉዳዮች መሆን አለባቸው።

በጣም ደስ የሚል ጥያቄ በትምህርት ቤት ላይ በጣም የምወደው ትምህርት ሂሳብ ነው የሂሳብ ትምህርትን በጣም አብዝቼ የምወደው እስካሁን ድረስም በህይወቴ ውስጥ የምጠቀምበት ነው። የሂሳብ ትምህርት በፊትም ከአንደኛ ክፍል ጀምሮ እስከ አስረኛ ክፍልም ባለው ከዚያም በኋላ ባለው በትምህርት ሂደቶች በሙሉ ሂሳብን እወድ ነበረ። የመጀመሪያ ዲግሪዬንም ሁለተኛ ዲግሪም ከዚህ በተጨማሪ ከመጀመሪያውም በዲፕሎማም ቢሆን የተማርኩት ሂሳብ ነው። ይህንን የሂሳብ ትምህርት ለተለያዩ አገልግሎቶች ለተለያዩ ጉዳዮችም የጠቀመኝ ትምህርት በመሆኑ አሁንም ድረስ በጣም የምወደው ትምህርት የሂሳብ ትምህርት ነው።

የሽያጭ ግቦች አሉኝ። የተለያዩ መጽሐፍት አለ መጽሐፍት ያሳተምኳቸው መጽሐፍት አሉ። እነዚህን መጽሐፍት በተለያዩ ሁኔታዎች መጽሐፍቱን እንዲሸጡ አደርጋለሁ። ይህንን የማደርግበትም ደግሞ የራሱ የሆነ የሽያጭ ሂደት አለ። መጽሐፉን ከተረከቡ በኋላ ይህንን መጽሐፍ ላይ የሚኖረውን ትርፍ ይዘው ለሌሎቹ በቀላሉ እንዲደርስ የተለያዩ የማስታወቂያ ስራዎችን በመስራት በየሳምንቱ ሃያ መጽሐፍትን ወይም ደግሞ በየወሩ ወደ ሰማንያ የሚደርሱ መጽሐፍትን እሸጣለሁ የሚል ግብ አዘጋጅተን በዚህ መልኩ መጽሐፍትን በመሸጥ ላይ እንገኛለን።

ሶስት ብርድ ልብሶችን እንጠቀማለን አንድ ብርድ ልብስ ለእኛ ሁለተኛ ብርድ ልብስ ደግሞ ለእንግዳና ሶስተኛ ብርድ ልብስ ለልጆች እንጠቀማለን። ብርድ ልብስን መጠቀም ሙቀትን የሚጨምር ስለሆነ በሌሊት የሚመጣውን ከፍተኛ የሆነ ብርድ የሚከላከል። ብርድ ልብስ በመልበስ ስለሆነ ይህንን ብርድ ልብስ በአግባቡ እንጠቀማለን።

ካሉ በዓላት በጣም የምወደው የገናን በዓል ነው። የገና በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ስለሆነ የአዳምም መርገም አምስት ሺህ አምስት መቶ ዘመን በሙሉ የተፈረደው ፍዳ ዓመተ ኩነኔ የነበረው ይሄ አምስት ሺህ አምስት መቶ እዳ በሙሉ የተደመሰሰበት ስለሆነ የልደትን በዓል ከሌሎች ሁሉ በዓላት ከፍ አድርጌ አየዋለሁ። ምክንያቱም ነጻነትን ያገኘንበት ዲያብሎስ በማህጸን ይቆራኝበት የነበረውን ሁሉ ጌታችን በእመቤታችን ማህፀን ሆኖ ያስቀረበት በመወለዱ ብዙዎቻችን ደስ ያለን ብዙ ደስ ያለው መላእክትና ሰውም በአንድ ላይ የዘመሩበት፣ እግዚአብሔር ከሰው ጋራ የታረቀበት፣ ሰባቱ መስተጻርራን ነው የሚባሉ ሰባት የተጣሉ የነበሩ ሰማይና ምድር ሰውና መላእክት ሰውና እግዚአብሔር ተጣልተው ይኖሩ የነበሩት በአንድ የሆኑበት፣ መላእክት ወርደው ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው ያመሰገኑበት፣ ሰውም ደግሞ ደስ ብሎት ከእረኞቹ ጋራ ያመሰገነበት ስለሆነ ይሄን የልደት በዓል በጣም የምወደው በዓል ነው።

አዎ በስራ ጊዜ እረፍት ማድረግ የተሻለ ስለሆነ በእረፍት ጊዜ በስራ ጊዜ እኔም እረፍት አደርጋለሁ። ሻይ በመጠጣት ወደ ሌሎች መዝናኛ ቦታዎችም በመሄድ እረፍት አደርጋለሁ። በጣም ብዙ ጊዜ በስራ ጊዜን ማባከን በጣም ብዙ ጊዜ ስራን በብዙ ጊዜን በስራ ማሳለፍ ለአእምሮም ድክመት ለቦታም ለእንቅስቃሴም እንደዚህ የሚያደርጉ በተለይ ከእረፍት ጋራ በተገናኘ የሚመጡ በሽታዎችንም የሚያስይዝ ስለሆነ እንደነዚህ ያሉ ነገሮችንም ለመቅረፍ አእምሮንም ለማሳረፍ አእምሮንም እረፍት እንዲያገኝ ለማድረግ በስራ ጊዜ የተወሰነ ደቂቃዎችን ለእረፍት እንጠቀማለን

በጣም የምወደው እንስሳ በግ ነው። በግ በቀላሉ ለመጠበቅም የማያስቸግር በመሩት ቦታ ባሰማሩት ቦታ ብዙ ጊዜ ተቀምጦ የሚገኝ ስለሆነ ወደተለያዩ ቦታዎች እየሄደ ጠባቂንም የማያሰለች ስለሆነ እንደ በግ ያለ ጥሩ የሆነ እንስሳ ለኔ አላገኝም ማለት ነው።

በእግር እስከ ሶስት ሰዓት ድረስ ከዚያም በላይ እሄዳለሁ። ምክንያቱም እኔ በፊትም በትምህርት ስማር። የሶስት ሰዓት ጉዞ አድርገን ምግባችንን ስንቃችንን ተሸክመን የሶስት ሰዓት ጉዞ ወደ ታችም ወደ ላይም ብለን በረሃ ውስጥ ሁሉ ያለፍን ነው ስንሄድ የነበር። ከዛም በኋላ በስራ አጋጣሚዎች እስከ ሁለት ሰዓት የሚደርሱ ጉዞን እጓዝ አለው። አሁንም እስከ አርባ ደቂቃ በቀን እስከ ሁለት ሰዓት ድረስ የሚደርስ ጉዞ በደርሶ መልስ አጠፋለሁ። እና በየጊዜው እስከ አርባ ደቂቃው ጉዞ እጓዛለሁ። ግን እስከ ሶስት ሰዓት እና ከዚያም በላይ የምጓዝ ችሎታ አለኝ።

ደንበኞቻችንን ላለማስከፋት እርካታ ደረጃም እንዲደርሱ እንዲረኩ የሚጠይቋቸውን ጥያቄዎች በአግባቡ እንመልሳለን። ለሚጠይቋቸው ማንኛውም አይነት ጥያቄዎች በአዎንታዊ መልኩም ቁጭ አድርገን እስኪረዱ ድረስ ሀሳቦችን እየገለጥን ሀሳቦቻችንን ለእነሱ እናስተላልፋለን እነሱም ሀሳባችንን ተረድተው እናመሰግናለን ብለው ይሄዳሉ። ይሄ የምስጋና ቃላቸው መጨረሻ ላይ ስንለያይ አመስግነውን የሚሄዱት ቃል ደንበኞቻችንን በጠየቁት ጉዳይ ላይ ወይም ባነሱት ሀሳብ ላይ እርካታ እንደደረሱ ወይም እንደረኩ የምንረዳበት አንደኛው መገለጫ ነው።

የድርጅቱ ባህል በጣም የሚወደድ ነው። እንግዲህ በተለያዩ ጉዳዮች ላይ ድርጅቱ ላይ በስራ ጉዳይ አንዳንድ ሀሳቦችንም ለማንሸራሸር፣ የተለያዩ ጥያቄዎችን ለመጠየቅ፥ ምላሾችን ለማግኘት፣ በተለያዩ ጉዳዮች ላይም ከሰው ጋራ ለመወያየት፣ ወደ ድርጅቱ በምንሄድበት ጊዜ ድርጅቱ ያለውን በሙሉ ባህሎቹን፣ ወጎቹን፣ የድርጅቱን ሙሉዉን እንወደዋለን ማለት ነው።

ነገሮችን በስርዓት አስቀምጣቸዋለሁ። ማንኛውንም ነገር በስርዓት ማስቀመጥ የሚጠቅመው ለሚያስቀምጠው ሰው ነው። ስራዎቹን ለመስራት ወይም በቶሎ ለመሄድ ጊዜን ለመቆጠብ ነገሮችን በስርዓት ማስቀመጥ፣ በስርዓት መደርደር፣ የተሻለ ነው ጊዜንም የሚቆጥብ ነው ስለዚህ ጊዜውን በአግባቡ መጠቀም ለሚፈልግ ሰው ሁሉ ነገሮችን በስርዓት ማስቀመጥ በሚፈለገው መልኩ በቅደም ተከተል መደርደር የተሻለ ምርጫ ነው።

እንደ አጋጣሚ ሆኖ ወደ ስራ በሰአቱ የምንደርስባቸው የተለያዩ ምክንያቶች አሉ። ለእኛን ወደ ስራ የሚያመላልሱ የተመደቡ መኪኖች አሉ ስለዚህ እነዚህ መኪኖች በጊዜው በሰአቱ ስለሚደርሱ። እነሱ ላይ ሄደን ተሳፍረን በእነሱ ወደ ስራ ስለምንገባ ብዙ ጊዜ ከስራ ሰዓት ቀደም ብለን የመግባት እድሉ አለን።

ሹልቴክስ ጫማ እወዳለሁ ከቆዳ የተሰራ ከንጹህ ቆዳ የተሰራ ጫማ እወዳለሁ። ብዙ ጊዜም የምትጠቀመው እሱን ነው ምቾትም አለው በቀላሉም ደግሞ ለማጽዳትም በቀላሉ ለመጠቀምም የሚጠቅም ስለሆነ ጫማ የቆዳ ጫማዎችን እወዳለሁ። ከተለያዩ ልብሶች ጋርም አብረው የመሄድ የሚስማሙም ስለሆነ ቆዳ ጫማ የተሻለ ጥንካሬም ስላለው እሱን እወዳለሁ

ብዙ ጊዜ በመታጠቢያ ክፍል ውስጥ መዝሙር አልዘምርም። ምክንያቱም ክፍል ላይ ያለው ውሃ በጣም ቀዝቃዛ ከመሆኑ አንፃር ለመዘመርም ሆነ ሌሎችን ድምጽ አውጥቶ ለመ እንትን ለማለት ብዙ ጊዜ አይቻልም የሚመንቀጥቀጥ የ የብርድ ስሜት ምናምን ስላለው ይህንን የብርድ ስሜት እና የመንቀጥቀጡ የቅዝቃዜውን ስሜት ለመቋቋም የሚወጣ ድምጽ ካልሆነ በቀር በመታጠቢያ ቤት ውስጥ መዝሙር ዘምሬ አላውቅም።

ብዙ ስራዎች በእጅ የሚሰሩ ስራዎች ናቸው እነዚህን በእጅ የሚሰሩ ስራዎችን እንደ ጥበብ ስራም ሆነ ሌሎች የሚጻፉም ነገሮች ቢኖሩ የሚታረስም የሚቆፈርም የሚጠጣም ነገር ቢኖር በእጅ የሚከናወን ነውና በእጅ የሚሰሩ ስራዎችን ብዙ ጊዜ እፈጽማለሁ። ሁልጊዜም ቢሆን በእጅ የሚሰሩ ስራዎችን ነው የምሰራው እኔ በተፈጥሮ የምሰራቸው የተለያዩ ስራዎች አሉ። አትክልት አተክላለሁ አዘምራለሁ ስለዚህ ውሃ አጠጣለሁ እቆፍራለሁ እኮተኩታለሁ እንደዚህ አፈሩ ቦታዎቹንም እንከባከባለሁ ስለዚህ በእጅ የሚሰሩ ስራዎችን ብዙ ጊዜ አደርጋለሁ ማለት ነው።

በቤቴ ውስጥ የተለያዩ የቤት እቃዎች አሉ። ለመገልገያ የምንጠቀምባቸው ውሃ ለመጠጣት፣ ምግብ ለመመገብ፣ የምንጠቀምባቸው ምግብ ለመስራት፣ የምንጠቀምባቸው የቤት እቃዎች አሉ እንደ ብረት ድስት ያሉ ምግብ ለመስራት እንደ ማንኪያ በተጨማሪ እንደ ብርጭቆ ሌሎችም እንደዚህ አይነት የተለያዩ የቤት እቃዎች እንደ ሳህን ያለ፣ እንደ ትሪ ያለ፣ የቤት እቃዎች አሉ።

ብዙ ጊዜ ቤት ውስጥ ስሆን የምን የምጠቀመው ይህንን ነጠላ ጫማዎችን ነው እንደነ እንደነዚህ ያሉ ነጠላ ጫማዎች ሳንደል ተብለው የሚጠሩ ነጠላ ጫማዎች አሉ። እና እነዚህ ያሉ ነጠላ ጫማዎችን ቤት ውስጥ መጠቀም ለእግር አየር ለማስገባትም እንደ ልብ ለመንቀሳቀስም ምቾትም ያለው ስለሆነ። አየር እንደ ልብ የሚያስገኝ በመሆኑ ይህንን ብዙ ጊዜ ቤት ውስጥ በማርፍባቸው ጊዜያት ከስራ ውጪ ባሉ ጊዜያት በሙሉ እለብሳለሁ።

ኢሜል እጠቀማለሁ ከአስራ ምናምን አመት በፊት። ነው ኢሜልን መጠቀም የጀመርኩት ጂሜል እጠቀማለሁ እና ከጎግል ፕላትፎርሞች አንዱ የተሻለውና ፈጣን የሆነ መልእክት መቀያየሪያም ስለሆነ የኢሜል አገልግሎቶችን እጠቀማለሁ። ከዚህ በፊት ብዙ ጊዜ እጠቀምበት የነበረው ያሁ የሚባል የኢሜል አይነት ነበረ። ከዛ በኋላ ደግሞ ጂሜል መጣ ብዙ ጊዜ ሰው በጂሜል ስለሚጠቀም አሁን እስካሁን ድረስ ጂሜል አካውንት ከፍቼ በጂሜል የምጠቀም ነው። እና የተለያዩ የኢሜል አገልግሎቶች አሉ። መረጃዎችን ለመላክ ለመቀበል በድምጽም በጽሁፍም እንደዚህ ፒዲኤፍ ፎርማቶችንም በፎቶም በምስልም ያሉ የተለያዩ ነገሮችን የምንላላክበት የምላላክበት ሆኖ ያገኘሁት እና በጣም የሚጠቅም። በመሆኑ የጂሜል አገልግሎትን እጠቀማለሁ

አዎ ብዙ ጊዜ በጣም ያለው ስሜት በፊት ይገለጣል ስሜት ውስጣዊ ስሜት በፊት ላይ የሚነበብ ስሜት ነው እኔ ላይም የሚኖረው እንደዚህ ነው። ስከፋም ሆነ ስደሰት ፊቴ ላይ የማሳያቸው የተለያዩ እይታዎች ወይም የስሜት መገለጫ ነገሮች ፊት ላይ አሉ። ስለዚህ በፊቴ ላይ የደስታም ሆነ የሀዘን የመከፋትም ሆነ የመደሰት ስሜትን ፊቴ ላይ የማሳይ እንደሆነ ነው። የምረዳው

አዎ ላፕቶፕ አለኝ እጠቀማለሁ። የተለያዩ ስራዎችን ለመስራት እንደ ዌብሳይት ያሉ ስራዎችን ለመስራት ቪዲዮዎችን ዩቲዩብ ላይ ለመመልከት የተለያዩ ስራዎችን ለመስራት የጽሁፍ ስራዎችንም ለመስራት ወርድ ላይ እጽፋለሁ መጽሐፍትን ስጽፍ የምጠቀምበት ነው የተለያዩ ስሌቶችን ለማስላት ደግሞ እንደ ኤክስኤል ያለውን እጠቀማለሁ መጽሐፍትን የማነብበትም ነው መጽሐፍትን የምጽፍበትም ነው እና ላፕቶፕን እጠቀማለሁ።

ለረጅም አመታት ያህል ይህንን ስራ ሰርቻለሁ ወደ ሃያ አመታት የሚሆኑ በዚህ ስራ ላይ አሳልፌያለሁ ከመጀመሪያው ጀምሮ እስካሁን ድረስ ስራውን ወድጄ ፈቅጄና በደስታ የምሰራው ስራ ነው እና ለረጅም ጊዜም ስለቆየሁበት ልምድም ያካበትኩበት እውቀትም የያዝኩበት ስራ በመሆኑ በጣም የምወደው ስራ ነው።

የስራ ጊዜ ገደብ ታስተካክላለህ አዎ የስራ ጊዜ ገደቤን አስተካክላለሁ፤ ብዙ ጊዜ ስራዎችን ስሰራ በፍጥነት የምሰራበት አለ፤ ዘግ ዘግ ዝግ ብዬ ደግሞ ወይም ረጋ ብዬ ተረጋግቼ የምሰራበት ጊዜ አለ። ስለዚህ ስራዎችን እንደ አስፈላጊነቱ ጥራት ያለውና የተሻለ ስራን ለመስራት የስራ ጊዜ ገደቡን ማስረዘምም ሆነ ማሳጠር የተሻለ ሆኖ የሚገኝበት ጉዳዮች አሉ በዚህ ጊዜ የስራ ጊዜ ገደቤን አስተካክላለሁ።

ለሌሎች ማስተማር ትችላለህ? አዎ ማንኛውንም ነገር ለሌሎች ለማስተማር መጀመሪያ ሀሳቡን መረዳት ነው። ያን የምናስ የማስተምረውን ነገር በደንብ አነበዋለሁ እረዳዋለሁ እኔ የተረዳሁትንና ያነበብኩትን ደግሞ ሌሎች እንዲረዱና እንዲያውቁት ለማድረግ ብዙ ጊዜ አልቸገርም። እኔ የተማርኩትም በመምህርነት ሙያ ስለሆነ የመምህርነት የማስተማር ችሎታውም እውቀቱም ስላለኝና ልምዱም ስላለኝ ሰዎችን ለማስተማር በቀላሉ አደርገዋለሁ፤ ወይም ከባድ የሆነ ነገር አይደለም ለኔ

የህዝብ ማመላለሻ ትጠቀማለህ አዎ ወደ ስራ ስገባም ከስራ ስወጣም የምትጠቀመው የህዝብ ማመላለሻን ነው። የራሴ የሆነ መኪና ስለሌለኝ። ወደ ስራ ቦታ ለመሄድ ደግሞ ሁል ጊዜ በእግር መሄድም ከባድ እና አስቸጋሪ ስለሆነ ብዙ ጊዜ የምትጠቀመው የህዝብ ማመላለሻን ነው። ስለዚህ የህዝብ ማመላለሻን ለስራዬ የምትጠቀምበት ምርጥ መመላለሻ መጓጓዣዬ ነው ማለት ነው

ስልጣና ትወስዳለህ? አዎ የተለያዩ ስልጣናዎችን እወስዳለሁ፤ የሚሰጡ ስልጠናዎችንም ሆነ በአካል የሚሰጡ ስልጠናዎችን እወስዳለሁ እውቀትን ለማግኘት፣ እውቀትን ለመሸመት የተለያዩ ነገሮችን ማድረግ ግዴታ ነው፤ ከእነዚህ መካከል አንደኛው ስልጠና ነው ሌሎች ያወቁትን ነገር ለማያውቁት ለማስተላለፍ የሚጠቀሙበት ስለሆነ ስልጠና እኔም ደግሞ ይሄንን ስልጠና በተለያዩት ጊዜ እወስዳለሁ ወስጄም አውቃለሁ የተለያዩ ስልጠናዎችንም ከወሰድኩ በኋላ ስልጠናውን በብቃትና በትክክል የሚጠበቅብኝን በትክክለኛው ሀላፊነቴን ተወጥቼ የወሰድኩት እንደሆነ የምስክር ወረቀቶችንም ተሰጥቼ አውቃለሁ

የስራ እድገት እየፈለክ ነው? አዎ እንግዲህ በተለያዩ ጊዜዎች ሰው በትምህርትም፣ በእውቀትም፣ በችሎታም፣ በልምድም እየዳበረ ሲሄድ፣ እውቀቱም እየሰፋ ሲሄድ፣ ልምዱም እየጨመረ ሲሄድ፣ እድሜውም እየገፋ ሲሄድ ባለው ስራ ላይ የተሻለ ክፍያ የሚያገኝበት የሙያውን እውቀቱን ልምዱን የሚያካፍልበት የተሻለ የሆነ የስራ መደብ ይፈልጋል፤ እንደማንኛውም ሰው እኔም የስራ እድገትን እየፈለኩ ያለው ሰው ነኝ የትምህርት ማሻሻያዎችን አድርጌ እውቀቴን አዳብሬ የስራ እድገትን እየፈለኩ እየጠበቅኩ የምገኝ ሰው ነኝ

ፍየል አይተህ ታውቃለህ? አዎ ፍየልን በትክክል የማውቃት እንስሳ ናት። ከልጅነቴ ጀምሬ እየጠበቅኩ በእረኝነት እየጠበቅኩ የነበረ። ስለሆነ ፍየል በቅርበትም ደግሞ በዚህ በምኖርበት አካባቢም። ለተለያዩ ጊዜያት ወደ ገበያም ስንወጣ ለሽያጭ ቀርበው። ደግሞ በየሰፈሩ ደግሞ ፍየል የሚያረቡ ሰዎች የፍየል እንስሳን ይዘው ተመልክቻለሁ።

ወደ ስራ እነሆ ትሄዳለህ? ወደ ስራ ቦታዬ ብዙ ጊዜ እሄዳለሁ ከሰኞ እስከ አርብ በመንግስት የስራ ሰዓት በሙሉ ወደ ስራ ቦታዬ እሄዳለሁ የስራ ሰአቴንም ጨርሼ ደግሞ ወደ ቤቴ የምመለስበት ሁኔታዎች አሉ ስለዚህ ወደ ስራ ቦታዬ ብዙ ጊዜ ጊዜዬን ጠብቄ እሄዳለሁ ጊዜውን ጠብቄ ደግሞ እመለሳለሁ

ምን አይነት ልብስ ትወዳለህ? እኔ የምወደው ልብስ ብዙ ጊዜ በራሳችን የሚሰራ ሀገራዊ የሆነ ልብስ እወዳለሁ የሀገር ባህል ልብስ እወዳለሁ። በኢትዮጵያውያን የሚሰራ ኢትዮጵያ ውስጥ የሚመረት የኢትዮጵያ ምርት የሆኑ ልብሶችን እወዳለሁ። እነዚህ ልብሶች በራሳችን ልክ ተሰፍተው በራሳችን ልክ ተለክተው የሚሰፉ በእኛ ልክ የሚለበሱ ስለሆኑ እንደነዚህ ያሉ ልብሶችን እወዳለሁ።

ስራዎችን በቅደም ተከተል ታስቀምጣለህ? አዎ። ስራዎችን በቅደም ተከተል አስቀምጣለሁ ምን ጊዜም ቢሆን ስራን በቅደም ተከተል ማስቀመጥ ይገባል። ምክንያቱም ቅድሚያ የሚሰጠውን ስራ በቅድሚያ ለመስራት። ጊዜ ሰጥተን ደግሞ አስበንበት አይተነው። ከሌሎች ጋር መክረን ጠይቀን ተወያይተን የምንሰራቸው ስራዎች ጊዜ የሚፈልጉ ስራዎችን ደግሞ ጊዜ ሰጥቶ መስራት የተሻለ ነው። አስቸኳይ የሆኑ ስራዎችን በተሰጣቸው ጊዜ መስራት ይገባል ስራን መስራት ብቻ ሳይሆን ስራው የሚሰራበትም ጊዜ ወሳኝነት አለው። ስለዚህ ስራዎችን በቅደም ተከተል አስቀምጦ እንደየ አንገብጋቢ ሁኔታነታቸው ስራዎችን በዚያ መልኩ ማከናወን መስራት ተገቢ ስለሆነ ስራዎችን በቅደም ተከተል አስቀምጣለሁ

ልብስ ምን ያህል ጊዜ ታጥባለህ? ልብስ በየሳምንቱ ልብስ አጥባለሁ። የግድ ነው። ማጥበውም በእጅ ስለሆነ ልብስም በሚቆሽሽበት ጊዜ በተለይ የልጆችን ልብስ እንደ ወላጅ አንድ ወላጅ የልጆቹንም ልብስ የማጠብ ግዴታ ስላለበት የልጆችንም ልብስ እናጥባለን። የእነሱ ልብስ ምናልባትም ቶል ቶሎ የሚቆሽሽ ስለሆነ በሳምንት ሁለት ጊዜ እናጥባለን። የኔን የራሴን ልብስ ግን በየሳምንቱ አጥባለሁ ማለት ነው።

በስልክ ገንዘብ ትልካለህ? አዎ በሞባይል ባንኪንግ በመጠቀም ገንዘብን ከአንዱ ወደ ሌላኛው እንልካለን ከአንድ ደንበኛ ወደ ሌላኛው ደንበኛ ልኬ አውቃለሁ። በተለያዩ የባንኮች ባላቸው በራሳቸው በሚጠቀሙበት ቁጥር መሰረት። ገንዘብን ከአንዱ ወደ አንዱ እንልካለን። አሁን ባለው አጋጣሚ ገንዘብ በካሽ ለማውጣት ሄዶ ባንክ ላይ ገብቶ ተሰልፎ ወረፋ ይዞ ተራ ጠብቆ ገንዘብ ለማውጣት ብዙ ጊዜ ይወስዳል። ከዛም በተጨማሪ ደግሞ ገንዘብ የማይገኝበት ወቅት ሆኗል። ስለዚህ ገንዘብን ከአንዱ ወደ ሌላኛው በስልክ ገንዘብን መላክ የተሻለ አማራጭ ሆኖ ስለተገኘ እሱን እጠቀማለሁ። ማለት ነው።

ሾርባ ትወዳለህ? አዎ ይህንን የምግብ አይነት ከተለያዩ ጉዳይ ከተለያዩ ነገሮች የሚሰራ ስለሆነ በተለይ ደግሞ የምወደው ከአትክልት የሚሰራውን ሾርባ ነው። ከተለያየ አትክልት ከድንች፣ ከካሮት፣ ከጎመን፣ ከሰላጣ፣ ከቆስጣ ከመሳሰሉት ነገሮች አንድ ላይ ተደርጎ የሚዘጋጀውን ሾርባ የአትክልት ሾርባ በጣም እወዳለሁ።

ሌሎችን ማበረታታት ትችላለህ? አዎ እኔ ካለኝ የህይወት ተሞክሮ፣ በረጅም ጊዜ ካዳበርኩት የስራ ልምድ ካዳበርኩት የትምህርት አይነት፣ ችሎታ፣ እውቀት ይህንን ይህንን ነገር ይዤ ሌሎችን ለማበረታታት እጠቀምበታለሁ፤ መጽሐፍትንም በማንበብ የሰዎችንም በመጠየቅ፣ የሰዎችንም ልምድ በመመልከት፣ ሌሎችን ለማበረታታት እጠቀማለሁ። ስለዚህ ሌሎችን በርቱ፤ አይዟችሁ፤ ጠንክሩ ወደፊት የተሻለ ነገር ታገኛላችሁ እናንተ በዚህ ከገፋችሁ በዚህ ከበረታችሁ የተሻለ ገቢም የተሻለ ስራም ታገኛላችሁ እያልኩ ሌሎችን አበረታታለሁ።

ቡና ወይስ ሻይ ትመርጣለህ? እኔ በተፈጥሮዬ ቡና አልወድም የምመርጠው ሻይ ነው ሻይ ደግሞ በጣም እወዳለሁ። በቀን ሁለት ጊዜ ሶስት ጊዜም ከዛም በላይ የምጠጣበት ጊዜ አለ። ሻይ የተሻለ ሆኖ ስለማገኘው ከቡና የተሻለ ነው። ቡና አልወድም በተፈጥሮዬም ጠጥቼ አላውቅም ሻይ ግን የተሻለ ነገር ስለሆነ ሻይን እጠቀማለሁ።

ብስክሌት ትጋልባለህ? በጣም የሚገርመው ነገር ይሄ ብቻ ነው እኔ ብስክሌት መጋለብ አልችልም። እስካሁን ድረስ ብስክሌት ላይ ወጥቼ ብስክሌት ጋልቤ አሽከርክሬ አላውቅም። መንጃ ፍቃድ አለኝ ያለኝ መንጃ ፍቃድ የምጠቀምበት የህዝብ ማመላለሻ መኪናዎችን ከሃያ እና ከዚያ በላይ የሚይዙ መኪናዎችን ለማሽከርከር እጠቀምበታለሁ ነገር ግን ብስክሌት ጋልቤ አላውቅም ብስክሌት መጋለብም አልችልም።

ባህላዊ ልብስ ትለብሳለህ? አዎ ብዙ ጊዜ የምለብሰው ልብስ ባህላዊ ልብስ ባይሆንም ግን ባህላዊ ልብስን በጣም እወዳለሁ። ለበአልና ለተለያዩ ዝግጅቶች ላይ ባህላዊ ልብስን እለብሳለሁ። ለአውዳመት ለገና ለጥምቀት ለትንሳኤ ለፋሲካ። ለንደነዚህ ያሉ እና ለልደትም በሚከበርበት ጊዜ የተለያዩ በዓላትና ህዝባዊ በዓላትን ማለት ነው። የሃይማኖታዊ በዓላትም ሲሆኑ የባህላዊ ልብስን እለብሳለሁ። ነገር ግን አብዛኛውን ጊዜ ለስራ የምለብሰው አይደለም። ምክንያቱም ነጭ ስለሆነ እኔ አብዛኞቹ የባህላዊ ልብስ ነጭ ስለሆኑ። ቆሻሻ አይችሉም በቀላሉ የሚቆሽሹ ስለሆነ። ጥንቃቄ ያስፈልጋቸዋል እና ስራ ቦታ ላይ እንደ ልብ መጠቀም ያስቸግራል።

በቀን ምን ያህል ውሃ ትጠጣለህ? በቀን በአማካኝ እስከ ሁለት ሊትር ውሃ እጠጣለሁ ብዬ አስባለሁ በብርጭቆ የሚጠጣ ስለሆነ ብዙ ጊዜ ይህንን ወደ ሊትር ስንቀይረው በግምት እስከ ሁለት ሊትር ድረስ ይደርሳል ውሃ መጠጣት ለተለያዩ በሽታዎችን የሚከላከል ስለሆነና ጥቅም ስላለው በተለይ ደግሞ ከደም ዝውውር ጋራ ያለውን ነገርም ጥሩ እንዲሆን ስለሚረዳ በቀን ውሃ መጠጣት ብዙ ብዙ ውሃ መጠጣት የተሻለ ጥቅምም ያስገኛል

ፎቶዎችህን ዬት ታስቀምጣለህ? ፎቶዎች በሁለት መልኩ የሚዘጋጁ ናቸው። አንደኛው በሚዳሰስ መልኩ የሚቀመጡ ፎቶዎች አሉ እንደነዚህ ያሉ ፎቶዎችን በአልበም በፎቶ ማስቀመጫ በተዘጋጀላቸው ፍሬም ተደርገው ይቀመጣሉ ተቀምጠዋል። ከዚህ ውጭ ያሉ ፎቶዎችን ደግሞ በስስ ቅጅ ያሉ ወይም ደግሞ በስልክ የተነሱ በኮምፒውተር ላይ የተቀመጡ ፎቶዎች አሉ እንደነዚህ ያሉትን በ ጂሜይል ወይም በኢሜይል እንደዚሁም ሌሎች ፋይል ማስቀመጫ ቦታዎች ላይ አስቀምጣለው።

ሻማ ማብራት ትወዳለህ? ሻማ ማብራት አልወድም። ነገር ግን አልፎ አልፎ ለበዓላት ሲሆን በዓላትን ለማድመቅ። ቤተሰቡን የሚያስደስት ሆኖ ከተገኘ የልደት ሲሆን የልጆችን ልደት ስናከብር እንደዚህ ሻማ አበራለሁ። በጸሎት ጊዜ ሻማ አበራለሁ። በዓላት በሚሆኑበት ሰዓት ለምሳሌ የእመቤታችን በዓል የቅዱስ ገብርኤል በዓል። የሰማዕታት በዓል እንደ ቅዱስ ጊዮርጊስ ያለ እንደነዚህ ያሉ በዓላትን ስናከብርም ሻማ በማብራት የምናከብራቸው በዓላት አሉ እነዚህ ጊዜ ሲሆን። አበራለሁ ከዚያ ውጪ ግን። በማንኛውም ጊዜ ዝም ብሎ ሰኞ ማክሰኞም ረቡም ሀሙስም ጠዋትም ማታም ሻማ በማብራት የምታወቅ ወይም ሻማ በማብራት ደስ የሚለኝ ሰው አይደለሁም

ሽማግሌዎችን እንዴት ታከብራለህ? ሽማግሌዎች በህይወት ተሞክሯቸው ብዙ ጊዜ የኖሩ ረጅም ጊዜ ያላቸው ስለሆኑ እነዚህ መከበር ያለባቸው ናቸው፤ የምናከብራቸውም ሀገራችንን የሚያሳውቁን፣ ታሪካችንን የሚነግሩን፣ ሃይማኖታችንን የሚያስረዱን ስለሆኑ ሽማግሌዎቻችንን እናከብራለን፤ አባቶችህን ጠይቅ ነው የሚል መጽሐፍ ቅዱስም ስንማር በሃይማኖታችን አባቶችህን ጠይቅ አባቶችህ ይነግሩሃል ይለናል። ስለዚህ አባቶቻችን የሚባሉ ደግሞ ከእኛ በእድሜ የሚበልጡ ሽማግሌዎቻችን ናቸው። እነዚህ ለእኛ ዋኖቻችን አቅጣጫ መሪዎቻችን መንገድ የሚያሳዩን የሚጠቁሙን ታሪክ የሚነግሩን ሃይማኖታችንን የሚያስረዱን ስለሆኑ ሽማግሌዎችን አከብራለሁ፤ ሽማግሌዎችንም የማከብራቸው ጉልበታቸውን ዝቅ ብዬ በመሳም፣ እነሱንም ደግሞ ሰላም በማለት፣ በመሳም፣ ፍቅር በመስጠት፣ በመንከባከብ ነው።

የምትወደው ፍራፍሬ ምንድነው? እኔ የምጠላው ፍራፍሬ የለም ግን ካሉ ፍራፍሬዎች የግድ አንድ መምረጥ አለብህ ተብዬ ብጠየቅ የምወደው ፍራፍሬ ብርቱካን ነው። ብርቱካን በጣም እወዳለሁ ደስ ይለኛል። ያለው ጥቅምም ጥሩ ስለሆነ የምወደው ፍሬ ነው። ብዙ ጊዜ የተሻሻሉ የተለያዩ ፍራፍሬዎችን እንደ ሙዝ እንደ ሎሚ እንደ አፕል ያሉ ፍራፍሬዎችን እጠቀማለሁ። ነገር ግን የተሻለና በጣም የምትወደው ተብሎ የሚጠየቅ ከሆነ። ለየት ባለ መልኩ የምወደው ፍራፍሬ አይነት ብርቱካን ነው።

የሙዚቃ መሳሪያ መጫወት ትችላለህ? እንደ አጋጣሚ ሆኖ ይሁን እንደ ድል ሆኖ ይሁን ወይም ደግሞ የመማሩ ፍላጎት ወይም ችሎታው አልኖረኝ ብሎ ይሁን የሙዚቃ መሳሪያ መጫወት አልችልም ማንኛውንም አይነት የሙዚቃ መሳሪያ መጫወት አልችልም። ነገር ግን እነዚህ የመዝሙር መሳሪያ የሚባሉት እንደ ዋሽንት እንደ ከበሮ እንደ ማሲንቆ ያሉ እንደ በገና ያሉ እንደ ከበሮ ያሉ እንደ መቋሚያ እንደ ጸናጽል ያሉ አሉ እነዚህን መሳሪያዎችን ለአስራት አምልኮ የምንጠቀምባቸው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተለይተው ያሉ የሃይማኖቱ መገለጫ የሆኑ ሃይማኖታዊ ስርዓትን መዝሙራትን ማህሌትን ለመጠቀም ለመቆም ለመገልገል የምንጠቀምባቸው መሳሪያዎች አሉ ከእነሱ መካከል እንደ ከበሮ ጸናጽል እንደ መቋሚያ ያሉትን እነዚህን እችላለው ከእነዚህ ከእነዚህ ውጪ ያሉ ግን ዘመናዊ የሚባሉ የሙዚቃ መሳሪያዎችን እንደ ጊታር ቫዮሊን እንደዚህ የመሳሰሉ ነገሮችን መጫወት አልችልም።

በአደባባይ መናገር ትችላለህ አዎ ምን ችግር አለው? በአደባባይ ብዙ ሰው በተሰበሰበበት መናገር የሰውን አይን መፍራት እንደዚህ ያሉ ነገሮች ብዙ ሰዎች ላይ ይስተዋላል። ነገር ግን እኔ ባለው በሙያዬ በልምዴ በእድሜዬም ቢሆን በአደባባይ ላይ መናገርን የምፈራው አይደለም የምቸገርበትም ጉዳይ አይደለም በቀላሉ መናገር እችላለሁ። ከሰዎች ፊት ቆሜ በቀላሉ በአደባባይ መናገር መልእክቴንም በቀላሉ ማስተላለፍ የምችል ሰው ነኝ ብዬ አስባለሁ

የምታስታውሰው ልዩ በዓል አለ? ካሉ በዓላት ውስጥ ልዩ በዓል ለኔ የገና በዓል ነው በዚህ የገና በዓል ላይ ልዩ የሚያደርገውና በጣም የማስታውሰው ጉዳይ ምንድነው? ከዋዜመው ጀምሮ በዋናውም እስከ ቅዳሴው ድረስ ባለው በቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓተ አምልኮ ውስጥ ባለው በመሃሌቱ በቅዳሴው በኪዳኑ መሳተፍ በጣም የሚያስደስት ስለሆነ ይህንን በዓል ልዩ በዓልም ሆኖ የማከብረው የማስታውሰው በዓል ነው ማለት ነው። በዚህ በዓል ላይ እንግዲህ ይሄ ልደት በዓል። ብዙ ነገሮችን ያጣንበት የነበረውን ነገር ያገኘንበት ስለሆነ። አምስት ሺህ አምስት መቶ ዘመን በባርነት የኖርነውን ያንን የጨለማ ህይወት። አልፈን ብርሃን ያየንበት ስለሆነ እንኳን ለብርሃነ ልደቱ አደረሳችሁ እያልን የምንባባልበት ልዩ በዓል ስለሆነ ይህንን በዓል። በልዩ ሁኔታ አስታውሰዋለሁ።

ሩዝ ትወዳለህ? ሩዝ እወዳለሁ መስራትም መመገብም እወዳለሁ። ሩዝን ለመስራት በመጀመሪያ ውሃውን አፍልተን እሱን ሩዙን ደግሞ አጥበን በደንብ እንቀቅለዋለን እስኪበስል ድረስ ለመብሰል ብዙ ጊዜ ይወስዳል። ብዙ ጊዜ መውሰዱ ብቻ ሳይሆን ሩዝ በተፈጥሮ በምንቀቅለው ሰዓትም በጣም ብዙ ውሃ ይወስዳል በጣም ብዙ ውሃ ይፈልጋል። እና ውሃ ይመጣል ውሃ እየጨመርን በደንብ አድርገን እናበስላለን። ከዚያ በኋላ ከእሱ ጋራ ሊሆን የሚችል ማባያዎችን አዘጋጅተን ሩዙን ወደዛ አድርገን በካሮት ልንሰራው እንችላለን በስጋ ልንሰራው እንችላለን። በተለያዩ አትክልቶች ልንሰራው እንችላለን ባልጫ ሊሰራ ይችላል። ይሄንን ካደረግን በኋላ ሩዝን እንመገባለን። በዚህ መልኩ በጥንቃቄ የተዘጋጀ ሩዝ መመገብ ደስ ይለኛል። ሩዝን በመመገብም ሆነ በማዘጋጀት በኩል እወደዋለሁ።

በመስመር ላይ ትማራለህ? አዎ ትምህርትን ከተለያዩ ነገሮች ላይ በአካል በምናገኛቸው ሰዎች ከመጽሕፍት እንደዚሁም ደግሞ ከተለያዩ ሰዎች በመስመር ላይ ትምህርትን እማራለው ትምህርትን የምማርባቸው መስመር ላይ ካሉ ነገሮች አንዱ ዩቲዩብ ነው። ፌስቡክ ነው ትዊተር ነው። እነዚህን ማህበራዊ ሚዲያዎችን በመጠቀም ትምህርትን እቀስማለሁ እማርባቸዋለሁ ስለዚህ በመስመር ላይ ትምህርትን መማር አንደኛ ጊዜንም ይቆጥባል ሁለተኛ ደግሞ ትምህርቱንም በቀላሉ ተደራሽ ስለሚሆን በቀላሉ ማግኘትም የሚያስችል ስለሆነ የመስመር ላይ ትምህርት በጣም አስፈላጊ ሆኖ አግኝቼዋለው አንዳንድ ትምህርቶችን በመስመር ላይ ተምሬ የራሱ የሆነ የምስክር ወረቀትን ፈተናዎችን ተፈትኜ ምስክር ወረቀቶችን ሁሉ ያገኘሁበት ትምህርት አለ

ጊዜህን በደንብ ታስተዳድራለህ? ጊዜየን በሚገባ እጠቀማለሁ ብዬ በደንብም አስተዳድራለሁ ብዬ አስባለሁ። ጊዜዬን በአግባቡ መመደብም ምን ምን ስራ መስራት እንደሚገባ ለእምንሰራውም ስራ ደግሞ ምን ያህል ጊዜ ሊፈጅ ይችላል ምን ያህል ጊዜ ሊወስድ ይችላል ብሎ ጊዜን መመደብ በጣም ጠቃሚ ነው። ይህ ጊዜን በአግባቡ ለመጠቀም ይረዳል ለማንበብ የምጠቀምበት ጊዜ አለ ለመጻፍ የምጠቀምበት ጊዜ አለ። ወደ ስራ ሄጄ ደግሞ ደንበኞቼን የማገኝበት ጊዜ አለ ሰዎችን የማስተምርበት ጊዜ አለ የምጽፍበት ጊዜ አለ። ይህንን ነገር ጊዜ መድቤ የምተኛበት ወይም እረፍት ደግሞ የማደርግበትም ጊዜ አለ ከልጆች ጋር የማሳልፍበት ጊዜ አለ። ይህንን ጊዜዬን መድቤ በአግባቡ መቼ በምን ያህል ሰዓት ምን ያህል ጊዜ እፈጃለሁ ወይም እመድባለሁ የሚለውን ለስራዎቼ መድቤ እንቀሳቀሳለሁ

ዳቦ ማብሰል ትችላለህ? ዳቦ ማብሰል እችላለሁም እንዲህ እስከሚበስልበት ጊዜ ዳቦት ከተቦካ በኋላ ሊጡን ወደ ምጣድ ተደርጎ ከስር እሳት እያነደድን እያነደድኩ እስከሚበስል ድረስ መብሰሉን ደግሞ እያረጋገጥኩ እስከሚበስል ድረስ ማብሰል እችላለው የምንጋግረው እኛ በእኛ አከባቢ ያለው እኔ ባለሁበት አካባቢ ዳቦን የምንጋግር በተፈጥሮ ከሚገኝ እንጨት ነው እንግዲህ በኤሌክትሪክ ሙቀት ተደርጎ የሚጋገረው ኦቭን ላይ ገብቶ የሚጋገረው ቀላል ነው። ይሄኛው እሳት እየማገዱ እሳት እያነደዱ የሚደረገው ደግሞ ሊያር ስለሚችል እንዳያር ተጠንቅቆ ከስር ኮባ በማድረግ ከላይም የሚጫን ነገር አድርጎ በቀላሉ ሳያር ሳይበላሽ በአግባቡ እንዲበስል ማድረግ እችላለው።

ገንዘብ ትቆጥባለህ? አዎ ገንዘብ እቆጥባለሁ ገንዘብ የምቆጥበው በእቁብ መልኩ ነው። አንደኛው የቁጠባ መንገዴ ሁለተኛው ግን ከዛው ከደሞዝ ላይ ወደ ቁጠባ ተቋሞች ተቆርጦ የሚቆጠብ ገንዘብ አለ ይሄ የተቆጠበው ገንዘብ በአምስት እጥፍ በስድስት እጥፍ እየሆነ መበደር በምንፈልግበት ጊዜ የምንበደርበት የቁጠባ ሂደት አለ። ከዚያ በተጨማሪ ግን ከደሞዛችን ላይ የሚመጣውን ገንዘብ በእቁብ መልኩ እቆጥባለሁ። እቁብ በየወሩ አምስት መቶ ብርም ከዚህ በላይ ደግሞ የሆነ አምስት ሺህ ብርም የአንድ ሺህ ብርም እቁብ እየገባን በዚህ መልኩ በየወሩ እየደረሰን በየወሩ ገንዘብ እየቆጠብኩ እገኛለሁ።

የቪዲዮ ጥሪ ታደርጋለህ? የቪዲዮ ጥሪ አደርጋለሁ፤ ይህንን የማደርገው በተለያዩ የማህበራዊ መገናኛዎች በቴሌግራም፣ በዋትሳፕ፣ በኢሞ፣ በቫይበር እና በመሳሰሉት ሁሉ የቪዲዮ ጥሪ አደርጋለሁ፤ በቀጥታ በስልክ የቪዲዮ ጥሪ ማድረግ ስለማይቻል ኢንተርኔትን በመጠቀም በሶሻል ሚዲያ ወይም ማህበራዊ ሚዲያ በሚባሉት ተጠቅሜ የቪዲዮ ጥሪ እያደረኩ ከዘመዶቼ፣ ከወገኖቼ፣ ከምፈልጋቸው ሰዎች ጋር ውይይት አደርጋለሁ፤ እጠይቃለሁ፤ እንደነዚህ ያሉ ነገሮችን በቪዲዮ ተገናኝተን እንመክራለን፤ እንነጋገርባቸዋለን ማለት ነው

በዚህ ቅዳሜና እሁድ ምን ታደርጋለህ? ቅዳሜና እሁድ ብዙ ጊዜ የስራ ጊዜያት አይደሉም ብዙውን ጊዜም የማሳልፈው በቤት ከልጆች ጋራ በመዋል ነው እሁድና ቅዳሜ መጽሐፍትን በማንበብ ልጆችንም ደግሞ በመንከባከብ በማስረዳት ከእነሱ ጋርም ጊዜን በማሳለፍ ነው እንግዲህ ቅዳሜና እሁድን የማሳልፈው ቅዳሜና እሁድ የተሻለ የእረፍት ጊዜ ስለሆኑ ከስራ ውጭም ስለሆኑ የተለያዩ ሀሳቦችን ለማንሳት ለመወያየት እንችላለን እሁድ እሁድ ቤተክርስቲያን ሄደን እስከ አራት ሰዓት እስከ አምስት ሰዓት ድረስ ቤተክርስቲያን አገልግሎት እናደርስና ከቤተክርስቲያን መልስ ቤት ውስጥ ቁርስና ምሳን በልተን ከልጆቻችን ጋራ የምንመካከርበት ጊዜ ነው

የምትወደው መጠጥ ምንድነው? የመጠጥ አይነት በቅደም ተከተል ይቀመጥ ከተባለ በመጀመሪያ ደረጃ የማስቀምጣቸው የመጠጥ አይነቶች የለስላሳ መጠጦችን ነው። በተፈጥሮ ይሄ የአልኮል መጠጦችን ስለማልወድ የለስላሳ መጠጦችን ነው። ከዚያ ቀጥሎ ግን ውሃ ነው በማንኛውም ቦታ ላይ የሚገኝ በቀላሉ የምንጠቀምበት ለሰውነታችን ተስማሚ ለህይወታችን መቆየት መቀጠል የግድ የሆነውን ውሃ እወደዋለሁ። ብዙ ጊዜም የምትጠቀመው ይህንን ውሃን ነው ማለት ነው።

የስራ ቦታ ደህንነት እንዴት ነው? የስራ ቦታችን ለደህንነታችን አሰጊ በጣም አሰጊ የሚባል ነገር የለውም። ለደህንነታችን ስጋት የሌለበት የስራ አካባቢ ነው ያለኝ ነገር ግን። ማንኛውም ችግሮች ቢፈጠሩ ቢደርሱ ግን የስራ ደህንነቱ አስተማማኝ ነው የሚባል አይደለም። ምክንያቱም ምንም አይነት ችግር ቢፈጠር ያንን ችግር ቀድሞ በመተንበይ ወይም ችግሩ እንዳይፈጠር በማድረግ ችግሩ ከተፈጠረ በኋላም ደግሞ ያንን ችግር የደረሰበትን ሰው ህይወቱን ለማትረፍ በሚደረጉ እንቅስቃሴዎች ላይ የጎላ ተሳትፎ ያለበት ወይም የተሻለ ደህንነት ያለበት ቦታ አይደለም።

የስራ ግምገማ ታደርጋለህ? የስራ ግምገማ ያስፈልጋል የስራ ግምገማ ይደረጋል የስራ ግምገማ የሚደረገው ስራ ይሰጣል፤ ያ የተሰጠውን ስራ በአግባቡ፣ በጥራት፣ በብቃት በተጠበቀበት እና በሚፈለግበት ጊዜ ልክ በተሰጠው ጊዜ በአግባቡ ፈጽሟል አልፈጸመም ተብሎ ስራ ይገመገማል። ስለዚህ እኔ ላይም እንደዚሁ የስራ ግምገማዎች ይደረጋሉ፤ እኔም የስራ ግምገማዎችን አደርጋለሁ ማለት ነው።

መብራት ሲቋረጥ ምን ታደርጋለህ? መብራት የሚቆረጥ ከሆነ የተቆረጠ መብራት ከተገኘ የሚደረገው በመጀመሪያ ደረጃ ሀይል አስተላላፊውን ዋናውን ሀይል የሚገኝበትን ነገር ማቋረጥ ነው ምክንያቱም መብራቱ ገመዶች ከወደቁ ወደ መሬት ወድቆ ሰዎችን እንዳይጎዳ ጉዳት እንዳያደርስ በቤት ላይ በህይወት ላይ በእንስሳት ላይ ጉዳት ከማድረሱ በፊት ሀይልን ማቋረጥ ብሬከር መመለስ ይሄው ወሳኝነት ያለው ነገር ነው። መብራትን ሲቋረጥ ከሆነ ደግሞ የሚቋረጥ መብራት ካለ መብራት ሲቋረጥ ብዙ ጊዜ ከመብራት ጋራ የተያያዙ ስራዎች አብረው ይቋረጣሉ ስለዚህ መብራት እስኪመጣ ድረስ መጠበቅ አንደኛው መፍትሄ ነው። ሁለተኛው ደግሞ መብራት ባለበት ጊዜ መብራት ሲጠፋ ሊተካ የሚችል ወይም ሀይል ሊያጠራቅሙ የሚችሉ የሀይል ማጠራቀሚያዎችን መጠቀም ከዚህ በተጨማሪ ደግሞ ለረጅም ጊዜ የሚቋረጥ ከሆነ የፀሀይን መብራት ወደ ኤሌክትሪክ ሊቀይሩ የሚችሉ እቃዎችን መጠቀም የንፋስን ጉልበት መጠቀም የንፋሎትን ጉልበት መጠቀም። ከዚህ በተጨማሪ ደግሞ በተለየ ምጣድ ስራ የሚሰራ ከሆነ ይሄንን ደግሞ ወደ እንጨት ቀይሮ በእንጨት ማብሰል የመሳሰሉ ነገሮችን መከተል ይገባል ማለት ነው

የትኛውን ወቅት ትወዳለህሦስት? እኔ የምወደው ወቅት የበጋን ወቅት ነው። በበጋ ቅዝቃዜ ይወገዳል ሙቀቱ የተሻለ ሙቀት ነው። ለሰውነት ተስማሚ የሆነ ሙቀት የሚገኝበት ወቅት ነው። የበጋውን ወቅት የምወደው ከ በተለይ ከዚህ ከቅዝቃዜ ጋራ በሚመጡ የመተንፈሻ አካላትን ከሚጎዱ በሽታዎች እንደ አስም እንደ ሳይነስ ያሉ ነገሮችንም የሚገላገልበት የሚያርፍበት ወቅት ስለሆነ የበጋ ወቅት የተሻለ ሙቀትም ያለው እንደ ልብም ከቦታ ቦታ ለመንቀሳቀስ የሚያስችል ስለሆነ የበጋ ወቅት ደስ ይለኛል እወደዋለሁ።

ጾም ትጾማለህ? አዎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ እንደመሆኔ መጠን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተጻፉ የአዋጅ አጽዋማት አሉ። አጿማት ወይም ጾም በሁለት ይከፈላል የመጀመሪያው የፈቃድ ጾም ነው። ሁለተኛው ደግሞ የአዋጅ ጾም ነው። የፈቃድ ጾም የሚባለው በፈቃዳችን ወደን ፈቅደን ሰውነታችንን ለማድከም ነፍሳችንን ለስጋችን ስጋችንን ለነፍሳችን ለማስገዛት። ንስሃ ስንገባ ወይም ደግሞ አንዳንድ ጉዳዮች እንዲፈጸሙልን ስና ለማድረግ የምንጾመው የፈቃዳችን ጾም ነው። ይህንን ጾም ማንም እንዲያውቅብን አይጠበቅ አይፈለግም ግዴታም ሌሎች ማወቅ የለባቸውም። የአዋጅ ጾም ደግሞ ማንኛውም ሰባት አመት እና ከዚያ በላይ የሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ የሆነ ሁሉ የሚጾማቸው አጽዋማት ናቸው። እነዚህ አጽዋማት በቁጥር ሰባት ናቸው። እነዚህን ሰባቱን አጽዋማት ፍትሃ ነገስት በሚባለው በቤተክርስቲያን መጽሐፍት ላይ ያንን የተቀመጠውን ጊዜ ገደብ ከመቼ እስከመቼ እንደሚጾምና እስከ ስንት ሰዓት ሊጾም እንደሚችልም የተቀመጠ የተደነገገ። በፍትሃ ነገስት አንቀጽ አስራ ላይ። የተደነገገውን የጾም ስርዓት ተከትዬ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት መሰረት አጽዋማትን እጾማለሁ።

የአካል ብቃት እንቅስቃሴ ታደርጋለህ? የአካል ብቃት እንቅስቃሴ ብዙ ጊዜ ስራዬ ብዬ አድርጌው አላውቅም። ነገር ግን ከበእለት ከእለት የኑሮ ሂደት። ብዙ ጊዜ እንቅስቃሴዎችን እናደርጋለን የማደርገው እንቅስቃሴ የእግር ጉዞ ብዙ ጊዜ ለረጅም ሰዓት ጉዞ የአርባ ደቂቃ ከአርባ ደቂቃም የሚበልጥ የእግር ጉዞ ስለማደርግ ይሄንን የእግር ጉዞ እንደ አካል ብቃት እንቅስቃሴ እቆጥረዋለሁ። ከዚያ ውጪ ግን ስራዬ ብዬ ጠዋት ወይም ማታ ላይ ይህንን የአካል ብቃት እንቅስቃሴ ጂም ጂም ውስጥ በመግባት ሌሎችንም ደግሞ ስራዎችን በመስራት ግን አልታወቅም ወይም ይህንን እንቅስቃሴ አድርጌ አላውቅም።

እሳት ማንደድ ትችላለህ? አዎ እሳት የሚነደው በተለያዩ ምክንያቶች ነው የሚነዳ አካል የሚያነድ ነገር እና ይሄንን እንዲቀጣጠል የሚያደርጉ ነገር ያስፈልጋል። ስለዚህ እንጨትን በከስር እናስቀምጥ እና አስቀምጦ ከዚያ በኋላ ደግሞ ክብሪት ነው የምጠቀመው ክብሪት ጭሬ ይህንን ክብሪት ከእንጨቱ ጋር አገናኘዋለሁ በዚህ ጊዜ እንጨቱ ከክብሪቱ የሚመጣውን እሳት ተቀብሎ ይቀጣጠላል ማለት ነው። በዚህ መልኩ እሳትን አነዳለሁ።

በምን ትመገባለህ? ምግብ የምመገበው በመመገቢያ እቃዎች ነው። የመመገቢያ እቃ ሰፋ ያለ ወጥ ለማድረግ እንጀራ ለማስቀመጥ የሚመች ሰፋ ያለ እቃ እፈልጋለሁ። እንጀራዬን ከስር አደርጋለሁ ከዛ ወጥ እጨምርበትና ለመመገብ በሚመቸኝ መልኩ አስቀምጠዋለሁ። ጠረጴዛ ላይ ይቀመጣል። በቀላሉ ምግብ መመገብ እችላለሁ።

የምትወደው ሽታ ምንድነው? ብዙ ጊዜ ጥሩ ሽታም ሆነ መጥፎ ሽታ የሳይነስ በሽታን ስለሚያስተላልፍ በሽታውን ስለሚቀሰቅስብኝ የአስም ወደ አስምነት እንዳይቀየር ስለምፈራ የሳይነሱንም በሽታ ስለሚቀሰቅስብኝ ብዙ ጊዜ መልካምም ሆኖ መጥፎ ሽታዎችን አልወድም ነገር ግን በተፈጥሮ ያለ ሽቶ እንደ ጽጌረዳ አበባ ያለ በጣም የምወደው አበባ እና በጣም ደስ የሚለኝ በሽታው መዓዛው ደስ የሚለኝ የጽጌ ረዳ አበባ ነው ይሄ የጽጌረዳ አበባ ሽታውም መዓዛው የሚማርክ የሚመስጥ ስለሆነ የአስን በሽታዬንም የሳይነሱንም በሽታ ስለማይጋፋው ስለማይቀሰቅስብኝ እሱን እወደዋለሁ ከዚያ ውጪ ሆነ በተፈጥሮ ከሚገኙ ውጪ ሰው ሰራሽ የሆኑ መጥፎም ይሁን ጥሩ የሆነ ሽቶዎችን ግን አልወድም

ምን ያህል ጊዜ መጽሐፍ ታነባለህ? ብዙ ጊዜ በምሽትና ጠዋት አካባቢ መጽሐፍትን ማንበብ እወዳለሁ በቀን የአንድ ሰዓት ያህል ቢያንስ መጽሐፍትን አነባለሁ። ለአንድ ሰዓት ያህል ማታ ወይም ደግሞ ጠዋት አካባቢ ላይ የተሻለ አእምሮ በተረጋጋበት ሰዓት እና ለማንበብ ምቹ ጊዜ በሚገኝበት ጊዜ ምቹ የሆነ ቦታን መርጬ መጽሐፍትን ለሁለት ለአንድ ሰዓት ያህል አነባለሁ።

በቤተሰቡ ምን አይነት በዓላት ታከብራላችሁ? በቤተሰብ ደረጃ የምናከብራቸው በዓላት ሃይማኖታዊ የሆኑ በዓላትን ነው ከእነዚህ ውጪ የሆኑ በዓላትን አናከብርም። በቤተሰብ ደረጃ ከምናከብራቸው በዓላት መካከል የገን የዘመን መለወጫ በዓልን መስከረም አንድ አንድ በኢትዮጵያ የዘመን አቆጣጠር መሰረት መስከረም አንድ አዲስ ዘመን የሚጀመርበት ስለሆነ ይህንን በዓል እናከብረዋለን ከዛ መስከረም አስራ ሰባት የሚከበረውን የ የመስቀል በዓል እናከብራለን። ከዚያ ቀጥሎ የሚገኘው የገና በዓል ነው ወይም የበዓለ ልደት ታህሳስ ሃያ ዘጠኝ በአራት አመት አንድ ጊዜ ደግሞ ታህሳስ ሃያ ስምንት ይሆናል በዘመነ ዮሐንስ ይህንን በዓል እናከብራለን። ከዛ የትንሳኤ በዓልን ከዚያ የእርገትን በዓል እናከብራለን እንደነዚህ ያሉ አበይት የሚባሉና ታላላቅ የሆኑ በዓላትን በቤተሰብ ደረጃ እናከብራለን። ከዚህ የተለየ በቤተሰብ ደረጃ የምናከብራቸው ልዩ የሆኑ በዓላት የሉንም።

የምትወደው መጽሐፍ ምንድነው? እኔ በጣም የምወደው መጽሐፍ መጽሐፍ ቅዱስ ነው። የህይወት መመሪያ ስለሆነ ህይወትን የምናገኝበት ስለሆነ ሃይማኖታዊ ጉዳዮችንም የምናገኝበት የሃይማኖታዊ መመሪያ ያለው ከልደት እስከ ሞት ያለውን ሁሉ ህይወታችንንም በሙሉ የምናገኝበት ስለሆነ መጽሐፍ ቅዱስን እወዳለሁ። አብዛኛው መጽሐፍ መጽሐፎችን ከመጽሐፍ ቅዱስ የሚወጡ አዋልድ መጽሐፍት ናቸው። መንፈሳዊ የሚባሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትጠቀምባቸውን መንፈሳዊ የሆኑ ለተግሳጽ የተጻፉ መጽሐፍትን እጠቀማለሁ በጣም የምወዳቸው መጽሐፍት እነዚህ ናቸው። መንፈሳዊ የሆኑ መንፈሳዊውን አለም የሚያሳዩኝ ህይወቴን ብሩህ የሚያደርጉልኝ ከሞት ባሻገር ስለሚኖረው ህይወትም እኔን ሊያስረዱኝ ሊመክሩኝ ሊገስጡኝ የሚችሉ መጽሐፍትን አብዝቼ እወዳለሁ የማነባቸው የምጠቀማቸውን መጽሐፍት እንደነዚህ ያሉ መጽሐፍትን ነው።

መንዳት ትችላለህ? አዎ መንጃ ፈቃድ አውጥቼ ተለማምጀ ስልጠና ወስጄ ለሶስት ወር ያህል የመኪናን የመንዳት የማሽከርከር ስልጠናውን ልምዱን ወስጄ ፈተናውን በብቃት ተወጥቼ ተፈትኜ መንጃ ፍቃድ ያለኝ ማሽከርከር መንዳት እንድችል የተፈቀደልኝ ስለሆነ እስከ ሃያ አራት ሰዎችን የሚይዝ ማንኛውንም አይነት ተሽከርካሪ የህዝብ የሆነ ተሽከርካሪ ማሽከርከር እንድችል ፍቃዱ የተሰጠኝ ስለሆነ መንዳትም ማሽከርከርም እችላለሁ ማለት ነው።

በእጅ መጻፍ ትወዳለህ በእጅ መጻፍ አሁን አሁን አቁሜያለሁ ማለት እችላለሁ፤ ከዚህ በፊት ግን ማንኛውንም የምጽፈው በእጅ ነበር ምክንያቱም በእጅ የምጽፍበት የራሱ የሆነ አስገዳጅ ምክንያት ስላለ ነው በአጠገቤ የምጽፍበት ኮምፒውተር ስላልነበረኝ ጽሁፍ የምጽፍበት የእጅ ስልክም ስላልነበረኝ ያለኝ አንደኛውና ብቸኛው ምርጫ ወረቀትንና እስክብሪቶን አገናኝቼ በእጄ መጻፍ ነበር የእጅ ጽሁፍ ደግሞ በጣም ደስ የሚል ለሌሎችም በቀላሉ የሚነበብ ጽሁፍ ስለሆነ ብዙዎችም ጽሁፌን ደስ ይላቸው ነበር። አሁን አሁን ግን ከቅርብ ጊዜ ወዲህ የኮምፒውተር ስላገኘሁ ስልክም ስላገኘሁ በቀላሉ የምፈልጋቸውን ሀሳቦቼን በኮምፒውተር ላይ ስለምጽፋቸው በእጅ የምጽፍበት ጊዜ በጣም ጥቂት ነው ነገር ግን በእጅ መጻፍ አሁንም ቢሆን የምጠላው አይደለም በእጅ መጻፍን በጣም የምወደው ነው ምክንያቱም ተፈጥሮ ያለው በተፈጥሮ የሚገኝ ራሳችን ፈቅደን ወደን አስበን በአእምሮአችን ያፈለቅነውን ነገር የምንጽፍበት ስለሆነ ደስ የሚል ስራ ነው።

ቃልህን ትጠብቃለህ? ቃልን መጠበቅ ግዴታ ነው ለኔ ለህይወት የህይወት መርሄ ቃልን መጠበቅ ነው። ቃል የገባነውን ለሰዎች እንዲህ እናደርግላቹሀለን በስራ ጉዳይም እንዲህ ይደረጋል ያልነውን በሃይማኖታዊ ጉዳዮችም። በአለማዊ ስራዎችም በማንኛውም ስራ ላይ ቢሆን ቃልን መጠበቅ ተገቢ ነው። አንደኛ ሰዎችን ማክበር ነው። እኛም የምንከበርበት ነው። ነገ ይሄን አደርጋለሁ ብለን ለሰዎች ቃል ከገባን ያንን ነገር ባልነው ጊዜ ባልናቸው ጊዜ መፈጸም ግዴታችን መሆን አለበት። ይህንን የማያደርግ ሰው ብዙ ጊዜ በሰው ዘንድ ቅሬታ የሚነሳበት ነው። ቃሉን የማይጠብቅ ሰው እንደ ተናጋሪ የማይሰራውን ስራ በሙሉ እሰራለሁ እያለ እንደሚያወራ ስለሚቆጠር እንደነዚህ ያሉ ሰዎች በሰውዬ ዘንድ ቅሬታ የሚነሳባቸው የሆነ ጊዜ ደግሞ ተቃውሞም የሚቀርብባቸው ለዚህ ቦታ አይመጥኑም። ሁልጊዜ ቃል መግባት እንጂ ስራ የማይሰሩ ስራ የማይችል ነው ተብሎ ይባላል ስለዚህ አንድ ሰው የሚሰራውን ስራ ይናገራል የሚናገረውን ስራ ይሰራል። ነገር ግን የማይሰራውን ስራ መናገር የሚናገረውንም ስራ የሚናገረውንም የማይሰራ ከሆነ ግን በሰው ዘንድ ቅሬታ የሚቀርብበት ስለሆነ ቃልን መጠበቅ የተሻለ እና በሌሎች ዘንድ

የቀረ ምግብ ትበላለህ? ይሄ የተረፈ ምግብ ለማለት ነው ሌሎች የሚበሉትን ወይም ደግሞ ሌሎች በልተውት የተረፋቸውን ምግብ ትመገባለህ ወይ ወይም ትበላለህ ወይ ነው በጥንቃቄ የቀረበ ለሌሎች የተሰጠ ምግብ አለ፤ እንደነዚህ ያለ ምግብ እኔ ባደኩበትም ማህበረሰብ የቀረ ምግብ ወይም የተረፈውን ምግብ በልጅነታችን ያንን እንበላለን። አሁን ዛሬ ላይም ቢሆን ልጆች የሚያስተርፉትን እኛም ደግሞ የምናስተርፈውን አባቶቻችንንም ደግሞ ስናበላ የሚተርፈውን ምግብ እንመገባለ፤ ይህንን ማድረግ በረከትም ነው፤ ረድኤትም የሚገኝበት ነው ብዬ ነው የማስበው። ስለዚህ ይህንን ነገር የቀረ ምግብ ትበላለህ ለሚለው ጥያቄየ አዎ እበላለሁ ነው መልሴ።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? በአንድ ጊዜ ብዙ ስራዎችን የማስተናገድ ችሎታ አለኝ ነገር ግን ስራዎችን በጥራት በብቃት ለመስራት ሲባል አንድን ስራ በአንድ ጊዜ ማከናወን የተሻለ ነው ብዬ በህይወቴ ካለኝ ልምድና ከተሞክሮዬ ይህንን ነው የማደርገው። በአንድ ጊዜ ብዙ ስራዎችን የማስተናገድ የመስራት ችሎታው ቢኖርም ስራውን በጥሩ ሁኔታ ለመስራት ሰዎችንም ለማርካት ሲባል ስራዎችን ጊዜ መድቦ በዚህ ሰዓት ይሄንን በዚህ ሰዓት ይሄንን ከዚህ ቀጥሎ ይሄንን መጀመሪያ ይሄንን ቀጥሎ ይሄንን የሚለውን ነገር ለስራዎች ቅደም ተከተል ሰጥቶ መስራት የተሻለ አማራጭ እንደሆነ ነው። ለራሴ በህይወቴ ካለኝ ተሞክሮ ከልምዴ የተረዳሁት ነገር ማለት ነው።

የስራ ቦታ እንዴት ነው? የስራ ቦታዬ። ወንበር ያለበት ለማስተናገድ ምቹ የሆነ ጽዳቱ የተጠበቀ ኮምፒውተር ያለበት መብራት ብርሃንም እንደ ልቡ እንደ ልባችን የምናገኝበት ሰዎች ገብተውም ጥያቄያቸውን በአግባቡ ጠይቀው መልስ ተሰጥቷቸው ረክታው ደስ ብሏቸው እንዲሄዱ ሆኖ የተሰራ። ጥሩ የሆነ የስራ ቦታ አለኝ ማለት ነው።

ብዙ ሰነዶች ታዘጋጃለህ? ብዙ ሰነዶችን አዘጋጅቼ አውቃለው የተለያዩ ሰነዶችን ልንጠቀምባቸው የምንችላቸውን የተለያዩ ሰነዶችን ሰው ሊጠቀምባቸው ሊማርባቸው ሊጠቀምባቸው የሚችሉ ልዩ ልዩ ሰናዶችን አዘጋጅቼ አውቃለዉ። ለማህበራት ለድርጅቶች ለመስሪያ ቤቶች ለትምህርት ቤቶች ለሃይማኖታዊ ተቋማት ሊገለገሉባቸው የሚችሉ በጣም ጠቃሚ የሆኑ ሰነዶችን አዘጋጅቻለው።

ማብሰል ትችላለህ? አዎ ብዙ ጊዜ የምመገበውን ልጆችም ልጆቼም የሚመገቡትን ነገር የማበስለው እኔ ነኝ። መጀመሪያ አስቶቬን አዘጋጃለሁ ከዚያ በኋላ የሚሰሩ ስራዎችን ወይም ምን ምን ምግቦች መዘጋጀት አለባቸው የሚለየው የሚለየውን ከለየው በኋላ ለዚያ ለማዘጋጀው ምግብ የሚያስፈልጉ ነገሮችን ቁሳቁሶችን ሙሉውን አዘጋጃለሁ ከዚያ በቀላሉ ብረድስት ተጠቅሜ የምግብ ዝግጅቴን እጀምራለሁ ማለት ነው። ምግብን አብስዬ እስከመጨረሻው ድረስ በጥራት በብቃት አዘጋጅቼ መጨረሻ አካባቢ ጨው ጨምሬ የሚጣፍጥ ምግብ አዘጋጃለሁ።

እጅ መጨባበጥ ትወዳለህ? ብዙ ጊዜ እጅ መጨባበጥ አልወድም እጅ መጨባበጥ እጅን እንደ መስጠት የሚቆጠር እንደ ባርነትም የሚቆጠር አድርጌ ነው የማስበው። እጅን አንድ ሰው ለሌላ እጁን ሰጠ ማለት በባርነት ውሰደኝ በቃ እንደዚህ ነኝ ጎትተኝ እንደማለት ነው ብዬ አስባለሁ። ግን እጅ መጨባበጥን እኔ በግሌ የማልወደው። በክህነት አገልግሎት ላይ ያለ ዲያቆን ወይም ቄስ ከዚያም በላይ ያለ ስልጣነ ክህነት ያለው ሰው የክርስቶስን ስጋውን ደሙን የሚያዘጋጅ ለሌሎችም የሚያቀብል ስለሆነ ይህንን ስጋውን ደሙን ያቀበለበትን እጅ ሌሎቹ እንዲጨብጡት መፍቀድ ይሄንን ያለውን ሃይማኖታዊ ጉዳይን ወደ ታች እንትን ሊል ክብሩን ዝቅ ሊያደርግ የሚችል መስሎ ስለሚታየኝ። ይሄንን ነገር አልወደውም።

ቡና መፍጨት ታውቃለህ? አዎ ቡና ባልጠጣም ቡና መፍጨትን ግን እችላለሁ በመጀመሪያ ቡናው ከመፈጨቱ በፊት መቆላት ስላለበት ቡና ይለቀማል የተበላሸው በአንድ ወገን ንጹህ ደግሞ በሌላ በኩል ይሆንና ንጹሁን ቡናይ በውሃ በደንብ አድርጎ ይታጠባል ቆሻሻው በደንብ ከወጣ በኋላ በብረት ምጣድ ይቆላል። ይሄን የተቆላውን ቡና ወደ መፍጫ የቡና መፍጫ እቃ አድርገን በቀላሉ ቡናውን እንፈጫለን። ብዙ ጊዜ ሙቀጫ እንጠቀማለን ከዚያ ውጪ ደግሞ ከሆነ በኤሌክትሪክ የሚሰራ የቡና መፍጫ ማሽን አለች። በዛ ቡና ይፈጫል።

የምትወደው ከተማ የት ነው? እኔ የምወደው ከተማ በአማራ ክልል የሚገኝ አማራ ክልል ዋና መቀመጫ የሆነውን ባህር ዳር ከተማ ነው ባህር ዳር ከተማን የምወደው። አየሩ ለእኔ ተስማሚ ስለሆነ በዚያ ላይ ደግሞ በጣም ብዙ ለአይን የሚስቡ የሚማርኩ ማራኪ የሆኑ ቦታዎች ስላሉ ጣናና በዙሪያው ያሉ የጣና ገዳማትም የሚጎበኙ ስለሆነ እንደነዚህ ያሉ ቦታዎችን ብዙ ጊዜ መመልከትም ደስ ስለሚያሰኝ። ከምትወዳቸው ከተማዎች የቱን ነው? ወይም አንዱን ጥቀስ ተብዬ ብጠየቅ የምመልሰው ምላሽ ይሄ ነው ባህር ዳር። ከተማን እወዳታለሁ።

የቤትህ ጣራ ከምን የተሰራ ነው? የኔ የቤት ጣሪያየ የተሰራ ከቆርቆሮ ነው፤ ይሄ ቆርቆሮ ጠንካራ ቆርቆሮና የሚመረተውም ደግሞ አዳማ ከተማ ላይ የሚመረጥ ጥራት ያለው ቆርቆሮ ነው፤ ይሄ ቆርቆሮ ስለሆነ ዝናብም በቀላሉ የማያስገባ፣ የማያፈስ ሆኖ የተሰራ ጠንካራና ውበት ያለው የሚማርክ ስለሆነ ይሄንን ቆርቆሮ ተጠቅሜ ነው ቤቴን የሰራሁት።

የድሮ ፎቶዎችህን ትይዛለህ በጣም ደስ የሚለኝ እና ማስታወሻነቱም በጣም ልቤን የሚማርከው ብዙ ጊዜ እሱን ሳይ ወደ ድሮ ትዝታዬ የሚመልሰኝ ትዝታዬን የሚቀሰቅስብኝ የድሮ ፎቶዎቼን ስመለከት ነው። የድሮ ፎቶዎቼን በአልበም አዘጋጅቼ አስቀምጫቸዋለሁ። እነዚህን ፎቶዎች ሁል ጊዜ እመለከታቸዋለሁ ሁል ጊዜ ስመለከታቸውም ከዛሬ አስር አመት በፊት ከዛሬ ሃያ አመት በፊት ከዛሬ ሰላሳ አመት በፊት የተነሱ ፎቶዎችን ስመለከት ወደዛ ፎቶ ወደ ወደተነሳበት ዘመን እየሄድኩ በዛ ዘመን የነበረውን ነገር እንዳስታውስ የሚረዱኝ ናቸውና እነዚህን ፎቶዎች በክብር አስቀምጫቸዋለሁ። በሚገባም ይዣቸዋለሁ።

በየትኛው መተግበሪያ መልእክት ትልካለህ? እንግዲህ መልእክት የምልክባቸው የምንላክባቸው ብዙ መተግበሪያዎች አሉ፤ ከእነዚህ መካከል አንደኛውና በጣም ብዙ ጊዜ የምጠቀምበት ቴሌግራም ነው፤ ከዚያ ቀጥሎ ዋትሳፕ እጠቀማለሁ፤ ከዚህ በተጨማሪም ኢሜል እጠቀማለሁ። እነዚህን ሶስት ነገሮችን መልእክቴን ወደ ሌሎች ለመላክ የምንጠቀምባቸው መተግበሪያዎቼ ናቸው።

በፍጥነት መተየብ ትችላለህ? ብዙ ጊዜ በፍጥነት ከመጽሐፌ የተነሳ የጽህፈት ስራ የሚሰሩ ሰራተኞች ሁሉ አድናቆታቸውን ይቸሩኛል። በፍጥነት እጽፋለሁ የእንግሊዘኛ ፊደሎችንም የአማርኛ ፊደሎችንም በፍጥነት ነው የምጽፈው ቃላትን በፍጥነት እጽፋለሁ አንድ መጽሐፍ በፍጥነት እጽፋለሁ። አንድ የእንግሊዘኛም ሆነ የአማርኛም መጽሐፍ ቢሆን በቀላሉ በፍጥነት እጽፋለሁ። ይህንን ደግሞ የጽህፈት መጠንን የሚለኩ ኦንላይን ላይ የሚገኙ የጽፈት ፈጣንነትን ወይም ፍጥነትን የሚገመግሙ የሚለኩ የጽህፈት ተቆጣጣሪዎች አሉ። በእነሱም ከዘጠና ፐርሰንት በላይ ደረጃ ያገኘሁበት ነው።

የጠዋት እለታዊ ተግባራችሁ ምንድነው? እንግዲህ እኔ ሁልጊዜ የማደርገው ከመኝታዬ በጥኋት እንደተነሳሁ ፊቴን እታጠባለሁ ፊቴንና እጄን ከታጠብኩ በኋላ የማደርገው ጸሎት ባደረግነው ምን ጊዜም ቢሆን ሰው ከእንቅልፉ እንደተነሳ ጸሎት ማድረግ ይገባዋል አምላኩን ማመስገን አለበት ከእንቅልፍ እንዲነሳ እንዲነቃ ያደረገውን አምላክ እግዚአብሔርን አመስግኖ ስራውን መጀመር አለበት። ስለዚህ አባቶቻችን እንዳስተማሩን ጸሎት አደርጋለሁ በየእለቱ የሚጸለየውን ጸሎት ከጸለይኩ በኋላ የሚሆን ምግብ ልጆችን ወደ ትምህርት ቤት ለመላክ ደግሞ ለእነርሱ የሚቆጠር ምግብ አዘጋጃለሁ። ይሄንን ካዘጋጀው በኋላ ልጆችን ወደ ትምህርት ቤት እልካለሁ እኔም ደግሞ ወደ ስራ እገባለሁ ማለት ነው።

ይቅርታ መጠየቅ ቀላል ነው። ይቅርታ መጠየቅ ቀላል አይደለም። ነገር ግን ሰው ይቅርታ ቢጠይቅ የሚከበርበት የሚከብርበት ስለሆነ ይቅርታ መጠየቅ ይገባል። ወይም ተገቢ ነው። በጸሎት ጊዜ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚጸለይ አንድ ትልቅ ጸሎት አለ። ይሄ አባታችን ሆይ የሚል ጸሎት ነው። በዚህ አባታችን ሆይ በሚባለው ጸሎት ላይ እግዚአብሔርን ኃጢአቴን ይቅር በለኝ። አንተ ይቅር በለኝ እኛም የበደልነውን ይቅር እንደምንል ብለው አንዳንዶች ይላሉ። ነገር ግን የበደሉንን ይቅር እንደምንል ነው የሚል ትክክለኛው። ስለዚህ በጸሎታችን ጊዜ የበደሉንን እኛ ይቅር እንደምንል። የበደልነውን ሳይሆን የበደሉንን እኛን የበደሉንን ያስቀየሙንን የተቆጡንን የደበደቡንን የገረፉንን። እንደነዚህ ያሉ ሰዎችን በሙሉ እኛ ይቅር እንዳልን አንተንም ደግሞ እኛ በሀጥያት ብንበድልህ ብናሳዝንህ ብናስከፋህም ይቅር በለን ብለን እንጸልያለን። ስለዚህ እግዚአብሔር አምላክ እኛን ይቅር እንዲለን እኛም ደግሞ ሌሎችን ይቅር ማለት ስለሚገባን። ይቅርታ መጠየቅ። ቀላል ነገር ባይሆንም ይቅርታ መጠየቅ ግን የሚገባ ትልቅ ነገር ነው ብልዬ አስባለሁ

ጠዋት ምን ትበላለህ? ብዙ ጊዜ በቤተክርስቲያን እንግዲህ ጠዋት አካባቢ አገልግሎትም የሚሳተፍበት የምንሳተፍበት ስለሆነ የሚበዙበት ወቅት ስለሆነ ብዙ ጊዜ ጠዋትን ከቁርስ ነፃ ሆኖ አሳልፈዋለሁ። ነገር ግን ቁርስ የግድ መበላት ያለባቸው ወቅቶች ካሉ ግን ብዙ ጊዜ ጠዋት ላይ የምበላው እንጀራ እና ወጥ ነው ሽሮ ወጥ ብዙ ጊዜ ስለምወድ እንጀራ በሽሮ በልቼ እሄዳለሁ ማለት ነው። ወደ ስራ በምሰማራበት ወደ ስራ በምገባበት ወቅት ይሄንን አደርጋለሁ።

አዲስ አመትን እንዴት ታከብራለህ? አዲስ አመት በሀገራችን በኢትዮጵያ መስከረም አንድ የሚከበር ነው። በዚህ መስከረም አንድ ቅዱስ ዮሐንስ ተብሎ ይከበራል ቅዱስ ዮሐንስ ተብሎ የሚከበረው ዮሐንስ ያጠመቀ መጥምቀ መለኮት ተብሎ የሚጠራው ቅዱስ ዮሐንስ የዘካርያስና የኤልሳቤጥ ልጅ ማለት ነው። በእሱ ስም የተሰየመ ነው። መስከረም ሁለት ቀን ምትረ ተርይሱ ለዮሐንስ ነው ወይም የዮሐንስ ራሱ የተቆረጠበት ሄሮድስ ያስቆረጠበት ወቅት ነው ጊዜ ነው። እና ይሄ መስከረም ሁለት ወደ መስከረም አንድ መጥቶ ዮሐንስ ቅዱስ ዮሐንስም ተብሎ ይጠራልና ድርብርብ በዓል ስለሆነ በዚያ ላይ ደግሞ ከአሮጌው ዘመን ወደ አዲሱ ዘመን የምንሸጋገርበት ስለሆነ ይህንንም በዓል በጋራ ከጎረቤት ጋር በመሆን እናከብረዋለን። ይህንን በዓል እኔ ሁልጊዜ የማከብረው ወደ ቤተክርስቲያን ሄጄ አስቀድሼ ከዛ ደግሞ ወደ ቤት መጥቼ ቤት ውስጥ በግ ገዝተን በግ አርደን ከልጆች ጋራ በደስታ ከጎረቤት ጋራ በደስታ በፍቅር። አመቱን የሰላም አመት የፍቅር አመት የበረከት የረድኤት አመት እንዲያደርግልን እየተመኘን እየተመራረቅን። በጨዋታና በደስታ የምናከብረው። በአመቱ ወደ ቀጣይ አመቱ ላይ በአዲስ በምንይዘው አመት ውስጥም ልናከናውናቸው የሚገቡ እቅዶችን አቅደን የምንወያይበት የምንመካከርበት ጊዜ ነው ማለት ነው።

ስራህን ትወደዋለህ? አዎ ስራዬን ደስ ብሎኝ ወድጄ ፈቅጄ የምሰራው ነው። ጠዋት ስሄድ ምን እንደምሰራ ማታም ስመለስ ምን ሰርቼ እንደተመለስኩ ሁልጊዜ ስራዬንም የምገመግም እቅድ አዘጋጅቼ በእቅድ የምመራ መቼ ምን መስራት እንዳለብኝ። ስራዬን ደስ ብሎኝ ወድጄ ምክንያቱም ከዚህ ከምሰራው ስራ ነውና። የምበላ የምጠጣውን ነገር የማገኘው ያንን የምበላውን የምጠጣውን ነገር ልጆቼን ለማስተማር ቤቴን ለመምራት የምጠቀመውን ገንዘብ የማገኝበት ስራ ስለሆነ ይህንን ስራ። ወድጄ የምሰራው ስራ ነው ማለት ነው

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ ብዙ ጊዜ ወደ ቤት እጠጋለሁ። ጥላ ይዤ ከሆነና ዝናቡ ቀላል ዝናብ ከሆነ ጉዳየን ለመስራት ወይም የምሄድበት የምጓዝበት ነገር ካስፈለገ ጥላ ይዤ እጓዛለሁ። በቀላሉ ነገር ግን ጥላ የማያስጥለው በጣም ከባድ የሆነ ዝናብ ከፍተኛ የሆነ ዝናብ የሚዘንብበት ከሆነ ደግሞ ወደ መጠለያ ጣቢያዎች ወደ ቤት ተጠግቼ ዝናቡ እስኪያባራ ድረስ ዝናቡን አሳልፈዋለሁ። ማለት ነው

የድምጽ መልእክት ትልካለህ? አዎ ለወዳጆቼ ለጓደኞቼ ለስራ ባልደረቦቼ ለቤተሰቦቼ ለእነዚህ ሁሉ ለተማሪዎቼም ቢሆን የድምጽ መልእክትን እልካለሁ። ይሄን እኔ የድምጽ መልእክት በምልክባቸው የማህበራዊ ሚዲያዎች በተለይ ቴሌግራም ዋትስአፕ እንደ ኢሞ እንደ ሚሴንጀር ያሉትን በመጠቀም የድምጽ መልእክትን እልካለሁ።

የመጠጥ ውሃህን ከየት ታገኛለህ? የመጠጥ ውሃ የማገኘው በቧንቧ ነው ቤት ድረስ የመጣ የተዘረጋ የውሃ መስመር አለ በሱ የውሃ መስመር አማካኝነት ወደየቤታችን ትመጣለች ይህንን የውሃ በሚኖርበት ጊዜ ውሃ ከዛ ቀድተን እንጠጣለን። ነገር ግን የውሃ ችግር ያለበት አካባቢ ስለሆነ እና ያለውን ህዝብ ወይም የውሃ ፍላጎቱን የሚመጥን ውሃ አቅርቦት ስለሌለ በየሳምንቱ በየሁለት ሳምንቱ ነው ውሃ የምትመጣ ባንቧ የውሃ የሚኖረው በሁለት ሳምንት አንድ ጊዜ አንዳንዴም በሶስት ሳምንት ነው ስለዚህ በምትመጣበት ለአንድ ቀን ወይም ለአንድ ለሁለት ቀንም እንደዚህ የምትመጣበት ወቅት አለ፤ በምትመጣበት ጊዜ የውሃ ማጠራቀሚያዎቻችንን ሙሉውን እንሞላና ከዚያ እንጠቀማለን ማለት ነው።

ባዶ እግር መራመድ ታውቃለህ? ብዙ ጊዜ በልጅነታችን በባዶ እግር ነው እሄድ የነበረው፤ በባዶ እግሬ ለረጅም ሰዓታትና በጣም ረዣዥም ጉዞዎችንም አደርጋለሁ፤ አስረኛ ክፍል እስከምደርስ ድረስ ይህ ማለት እድሜዬ አስራ ሰባት አመት እስከሚሞላኝ ድረስ በባዶ እግሬ ሄጃለሁ፤ ከዛ ወዲህ ግን ጫማ መጫማት ጫማ መልበስ ከጀመርኩ በኋላ ግን በባዶ እግሬ ለመሄድ በጣም እንቀጠቅጣለሁ፤ እግሬም ከመሬቱ ጋራ ተገናኝቶ የመሬቱ ከመሬቱ የሚመጣውን የሚወጋ፣ የሚቆጠቁጥ፣ የሚቆርጥ፣ የሚፈልጠውን ነገር መቋቋም ስለማይችል አሁን በባዶ እግሬ መራመድ ይከብደኛል።

በቤትህ ልዩ የሆነ መቀመጫ አለህ? በቤቴ ልዩ የሆነ መቀመጫ የለኝም ማለት እችላለሁ፤ በቤቴ ሶፋ መቀመጫ አለ ከዚህ ደግሞ ከፕላስቲክ የተሰሩ መቀመጫዎች ከእንጨት የተሰሩ፣ ከጨርቅ የተሰሩ፣ መቀመጫዎች አሉ፤ ነገር ግን የተለየ መቀመጫ ብዬ የምለው ልዩ የሆነ መቀመጫ የለኝም። ሰውን ለማስቀመጥ የምንጠቀምባቸው እንደ ኩርሲ ያሉ የተለያዩ መቀመጫዎችን ሶፋን ከላስቲክ ከፕላስቲክ የተሰሩትን እንደዚሁም ደግሞ ከእንጨት የተሰሩትን መቀመጫዎች ደርድረን በዚያ እናስቀምጣለን፤ በዓላት ሲኖር ብዙ ሰዎች በሚኖሩበት ሰዓት ጀሪካንን ሳይቀር እንደመቀመጫ ልንጠቀምበት እንችላለን፤ እሱም ትተን ደግሞ በባዶ ወለል ላይም ሊቀመጥ ይችላል ማለት ነው፤ በዙ ሰው ወይም ሰው ብዙ በሆነበት አጋጣሚ እንደዛ ሊሆን ስለሚ

ከደንበኞች ጋር ትሰራለህ? አዎ ደንበኞች ስራችንን ስንሰራ የግድ የሚያስፈልጉን ናቸው እነሱ አክብረን ነው የምንሰራው። እንደውም ደንበኛ ንጉስ ነው የሚባል አባባል አለ ደንበኛ ንጉስ ነው ማለት ይከበራ ይታፈራል ይፈራል። ደንበኛ የሚሰጠው አስተያየት ጠቃሚ ነው ገንቢ ነው። ስለዚህ ደንበኛ እንደ ንጉስ ተንከባክቦ በፍቅር የሚያዝ ነው የስራችንም አንድ አካል ነው። ደንበኛን ሳያስከፉ ደንበኛን በአግባቡ ማስተናገድ ደንበኛን በአግባቡ መያዝ ተገቢ ነውና ከደንበኞቻችን ጋር አብረን እንሰራለን።

የአትክልት ስራ ታደርጋለህ፤ ታከናውናለህ አትክልት ስራ እሰራ እሰራለሁ፤ በጣም ደስ የሚለኝ ማልማት ነውና አትክልቶችን አለማለሁ። እንደ ጎመ፣ እንደ ቲማቲም፣ ቀይ ስር ያሉት አትክልቶችን አተክላለሁ፤ መሬቱን በመጀመሪያ ደረጃ ቆፍራለሁ፤ አለሰልሳለሁ ከዚያ በኋላ ውሃ እያጠጣው እሱን በደንብ ለዘር ምቹን እስኪሆን ድረስ እየቆፈርኩ ማዳበሪያ እየዘራሁ አለሰልሰዋለሁ ከዚያ በኋላ ዘር እዘራበታለሁ። የአትክልት ዘሮችን የማንጎ አቮካዶ እንደነዚህ ያሉ ሁሉ አትክልቶች አሉኝ፤ እነዚህን አትክልቶች እዘራና ውሃ እያጠጣሁ እስኪያድጉ ድረስ እጠብቃቸዋለሁ፤ ካደጉ በኋላ በደንብ ፍሬ እስኪያፈሩ ድረስ እየተንከባከብኩ፤ እየኮተኮትኩ፤ እያስታቀፍኩ እነዚህን አሳድጋቸዋለሁ፤ የአትክልት ስራ በዚህ መልኩ እሰራለሁ ከዚያ እንግዲህ ምን አደርጋለሁ አትክልቱ በደንብ ካፈራ በኋላ ያንን አትክልት እየቆረጥኩ ለምግብነት እጠቀማለሁ፤ ለምግብነት በጣም ተስማሚ የሆነ የአትክልት ምግብ ከዘው ከጓሮዬ እያመረትኩ እጠቀማለሁ ማለት ነው።

የስልክ ካሜራ ትጠቀማለህ? አዎ ብዙ ጊዜ መልእክቶችን ለመላላክ ወይም ደግሞ ቪዲዮዎችን ለማስቀረት ምስሎችንም ለማስቀረት እንደዚህ አንዳንድ በጣም ወሳኝ የሆኑ ጊዜያት ሲያጋጥሙ። ልዩ ትእይንቶች ሲኖሩ እነዚህን ትእይንቶች በስልክ ካሜራዬ ነው ፎቶ አንስቼ ቪዲዮ ቀርጬ ምስሎችን የማስቀምጣቸው። የዩቲዩብ ምስል ሳይቀር የቲክቶክ ምስሎችን ፎቶዎችን እና ቪዲዮዎችንም ሳይቀር በዚህ በስልክ ነው ቀርጬ የምሰራው ኤዲት አድርጌ የምትጠቀመው ማለት ነው።

በየትኛው እጅ ትጽፋለህ እኔ የምጽፈው በቀኝ እጄ ነው። በቀኝ እጄ ማንኛውንም አይነት ጽሁፍ እጽፋለሁ አንዳንዶቹ በግራ እጃቸው የሚጽፉ አሉ በግራ እጃቸው የሚጽፉ ሰዎች እንግዲህ የራሳቸው ችሎታ አላቸው ብዬ ነው የማስበው። ነገር ግን እኔ የምችለው በቀኝ እጄ መጻፍ ነው። እስክብሪቶውን ወይም እርሳሱን በቀኝ እጄ ይዤ እንደ ልብ ያዘዝኩት በአግባቡ የምፈልገውን መልእክት ጽፌ የማኖርበት። የቀኝ እጄ ነው።

በምንጣፍ ላይ ትቀመጣለህ? መቀመጫ በማይኖርበት ጊዜና መቀመጫ በሚያንስበት ጊዜ ምንጣፍ ላይ እቀመጣለሁ። ግን በ ከመቀመጫዎቹ መቀመጫ የምቀመጥባቸው ቦታዎች የማይመቹ ሆነው ካገኘኋቸው ምንጣፍ ላይ መቀመጥ ደስ ይለኛል። ምንጣፍ ላይ ተቀምጠህ መስራት የሚገባኝን ነገር ካለ ምንጣፍ ላይ ተቀምጬ ስራዎችን እሰራለሁ።

ከልጅነትህ የምትዘከረው ነገር አለ? የምታስታውሰው ለማለት ነው፤ ከልጅነቴ የማስታውሳቸው ብዙ ነገሮች አሉ፤ በትምህርት ጊዜ የነበረው በልጅነቴ ትምህርት ስማር፤ ፊደል ስቆጥር የነበረው ጊዜ ትዝ ይለኛል፤ እንዴት እንማር እንደነበረ አሁን ያለውን ጊዜ፣ ድሮ የነበረውንና አሁን ያለውን ማነጻጸረውም የልጅነት ጊዜ የነበረውን ትውስታ እሱን እያሰብኩ ነው፤ በልጅነቴ ብዙ ነገሮችን አሳልፌያለሁ፤ በጣም ብዙ ነገሮች ደስ ደስ የሚሉ ነገሮችን አሳልፌያለሁ፤ እግር ኳስ መጫወት እወድ ነበር፤ በልጅነቴ እሮጥ ነበር፤ በጥሩ ሁኔታ ትምህርትም እማር እከታተል ነበር፤ ያ ነገር ለዚህ ለአሁኑ ሰዓት ለጥሩ ደረጃ እንድበቃም የረዳኝ በልጅነቴ የነበረው ነው እና የልጅነት ትውስታዬ የልጅነት ጊዜ በተለይ እግር ኳስ ይጫወት የነበረው ከብት እየጠበቅኩ ሜዳ ላይ ከብቶችን ሳር እያሰጋጥኩ፣ እያሰማራሁ የነበረው ትዝታዬ አይረሳኝም።

በመስታወት ላይ ምን ያህል ጊዜ ታያለህ? እኔ እንግዲህ ብዙ ጊዜ መስታወት ላይ ፊቴን የማይ ብዙ ጊዜም መስታወት ላይ የማጠፋ ሰው አይደለም። እውነቱን ለመናገር በዚህ ላይ በጣም ደካማ ነኝ ፊቴን ራሱ መስታወት ላይ አላይም። ስለዚህ መስታወት ላይ የማጠፋው ጊዜ የለም። ምናልባት መስታወትን የምትጠቀምበት። ፊቴን ፊቴን ፀጉር የማስተካክል ከሆነ ጺም የማስተካክል ከሆነ። እንደዚሁም ደግሞ ፀጉሬን የምስተካከል ከሆነ። በዚያ ሰዓት ነው በጣም ፀጉሬን እያስተካከልኩ መሆን አለመሆኑን ለማወቅ ካልሆነ በቀር። ከዚህ የተለየ ፀጉሬን ለማስተካከል ከምትጠቀምበት ውጪ መስታወትን ለሌላ ነገር ተጠቅሜበት አላውቅም። ስለዚህ መስታወት ላይ ምንም ያህል ጊዜን አጠፋለሁ ብዬ የምለው ነገር የለኝም። ብዙ ጊዜዬንም መስታወት ላይ የማጠፋ ሰው አይደለሁም

ከደንበኞች ጋር ትገናኛለህ ብዙ ጊዜ የምሰራው ስራ። ከደንበኞች ጋራ የሚያገናኝ ስለሆነ። ደንበኞች ከሌሉም ምንም አይነት ስራ ስለማልሰራ ከደንበኞቼ ጋር ሁል ጊዜ እገናኛለሁ ይሄ ለስራዬ በጣም ትልቅ ጠቀሜታ ያለው ነው። ምን ያደርጋሉ አስተያየት ይሰጣሉ? ይሄን ይሄን ብታደርጉ ይሄን ይሄን ብታስተካክሉ ብለው። ይሰጣሉ ከዚህ በተጨማሪ ምክር የሚለግሱ ናቸው። እናንተ ለማደግ እናንተ ከፍ እንድትሉ ይህንን ብታደርጉ እንዲህ ቢሆን እንዲህ ቢስተካከል ብለው። የሚሰጧቸው መረጃዎች ጠቃሚ ስለሆኑ ብዙ ጊዜ ከደንበኞች ጋራ መገናኘትም ልዩ ጥቅም ያለው ነው። የስራንም በአግባቡ ለመስራት የሚመች ነው። እና ደንበኞቼን ሁል ጊዜ አገኛቸዋለሁ

ስጦታ መስጠት ትወዳለህ ብዙ ጊዜ ስጦታዎችን መስጠት ደስ ያሰኘኛል። ምክንያቱም ከመቀበል ይልቅ መስጠት ደስ ያሰኛል። ብሎ መጽሐፍ ቅዱስ ላይም እንደተቀመጠው ደስ የሚያሰኝ ነው። በተለይ ለሌላቸው ሰዎች መስጠት ደስ ያሰኛል። ለሌላቸው የሚበሉት ለሌላቸው የሚጠጡት ለሌላቸው ሰዎች። ስጦታ መስጠት ደስ የሚያሰኝ ነው። ብዙ ጊዜ የተለመደው ይሄ ስጦታ መስጠት ሲባል ባል ለሚስቱ ሚስት ለባሏ ባል እና ሚስት ቤተሰብ ደግሞ ለልጆቻቸው የሚሰጡትን ስጦታ። ልጆች ለአባቶቻቸው ወይም ለወላጆቻቸው የሚሰጡትን ስጦታ ነው እንደ ስጦታ የሚቆጠረው። ነገር ግን ስጦታ ሲባል አንድ ሰው የሌለውን ነገር። ለ ያለው ሰው ቢኖር ያለው ሰው ለዛ ለሌለው ሰው በመስጠት የሌለውን ነገር እንዲሞላበት ቀዳዳውን እንዲህ ደፍንበት። ችግሩን እንዲፈታበት ርቦት ከሆነ እንዲጠግብ ጠምቶት ከሆነ እንዲረካ። እንደዚህ ለማድረግ ነው ስጦታ መስጠት የሚያገለግለው የሚጠቅመውም ማለት ነው።

የምትወደው መተግበሪያ ምንድነው? የምወደው መተግበሪያ እንግዲህ ብዙ ጊዜ መልእክት የምንላክባቸውን መተግበሪያዎችን እወዳቸዋለሁ ከዚህ በተጨማሪ ደግሞ ገንዘብ የማገኝባቸው ገንዘብ የምሰራባቸው መተግበሪያዎችን እወዳቸዋለሁ። ከእነዚህም መካከል መልእክት በመላላክ እንደ ቴሌግራም ዋትሳፕ እንደ ኢሞ ቫይበር ያሉትን እንደ ሚሴንጀር እንደ ፌስቡክ ያሉ መረጃ መለዋወጫ መንገዶችን እወዳቸዋለሁ። ገንዘብ የምሰራባቸውን ደግሞ እንደ ባይናንስ ያሉትን እንደ ኦኬዔክስ እንደ ቢት ጌት እንደ ኩኮይን ያሉትን እንደ ባይ ቢት ያሉ መተግበሪያዎችን ደግሞ እወዳቸዋለሁ። ከዚህ በተጨማሪ ደግሞ በንግድ ላይ የክሪፕቶ ንግድ ላይ የተሰማሩ ሰዎች የሚሰሩባቸው አፖች አሉ እዛ ላይ ደግሞ ልምምድ የማደርግባቸው መለማመጃ ገንዘብም የሚሰጠኝ ኤክስነስ የተባለውን ደግሞ መተግበሪያ እንደዚሁ በጣም እወደዋለሁ። እነዚህን መተግበሪያዎች እጠቀምባቸዋለሁ። ከዚህ በተጨማሪ ቪዲዮ የምቀርጽባቸውን የካሜራ መቅረጫ መተግበሪያዎችን እንደዚሁም የቀረጽኩትን ነገር ደግሞ የምቆርጥበት የማስተካክልበት ስራ የምሰራበትን እንደ ካፕከት ያለውን የቪዲዮ መስሪያ መተግበሪያዎችን እወዳቸዋለሁ።

የምትወደው መክሰስ ምንድነው? ብዙ ጊዜ መክሰስ አልወድም፤ አልበላም ምክንያቱም፤ በስራ ላይ የማሳልፈው ስለሆነ፣ የስራ ሰዓት ስለሆነ በዚያ የስራ ሰዓት ላይ ምንም አይነት ምግብ የምመገብበት ሰዓት ስለሌለ መክሰስ ብዙ ጊዜ የምበላው አስር ሰዓት ላይ እስከ አስራ አንድ ሰዓት ባለው አስራ አንድ ሰዓት አካባቢ የሚበላ የእራት ሰዓት ከመድረሱ በፊት ያለ ምግብ ነው የሚ የምግብ መብያ ጊዜ ነው ነገር ግን በዛ ሰዓት እኔ ከቢሮ የምወጣበት ወቅት ነው፤ ስለዚህ የመክሰስ ሰዓትን የማሳልፈው ብዙ ጊዜ በመንገድ ስለሆነ ከመክሰስ ሰዓት ቀጥታ መጥቼ እሱ አልፎ የእራት ሰዓት ላይ የምደርስበት ስለሆነ ብዙ ጊዜ መክሰስ አልመገብም፤ ግን በአጋጣሚ ሆኖ መክሰስ ሰዓት ላይ የግድ መመገብ ያለብኝ ጊዜ ቢኖርና ጊዜ የማገኝበት ቢሆን ሌሎችም ሰዎች ወይም ጓደኞቼ ይዘውኝ መክሰስ ስንመገብ ብለውኝ የሚሄዱ ከሆነ ቀለል ያለ ምግብ እመገባለሁ፤ ሻይ በዳቦ ወይም ደግሞ ፓስታ በአትክልት የመሳሰሉትን ምግቦች ቀለል ያሉ ምግቦችን እመገባለሁ ማለት ነው።

አይስክሬም ትወዳለህ? አይስክሬም እስካሁን ድረስ ተመግቤ አላውቅም ቀምሼውም አላውቅም። ምክንያቱም ይሄንን የመብላት ወይም የመጠቀም የመመጥመጡ ፍላጎቱም የለኝም። ስለዚህ አይስክሬምን እንደ አንድ እንትን እንደ አንድ ምግብ ወይም ደግሞ እንደ ተገዝቶ እንደሚመገብ ምግብ እንደሌሎቹ ወድጄው የምገዛውና የምመገበው ምግብ አይደለም። አይስክሬምን ተጠቅሜው አላውቅም

ሹራብ መስፋት ትችላለህ? አዎ ሹራብ ራሴ የምለብሰውን ልብስ ሁሉ የሹራብ ልብስ አዘጋጅ ነበር በህፃንነቴ ያለው ከብት እየጠበቅን በነበረበት ጊዜ ከብት እየጠበቅን ጎን ለጎን በእጃችን የምንሰራው የሹራብ ስራ ነበር። የሹራብ ስራ ሰርተን የምንለብሰውን ልብስ ሹራብ የሹራብ ልብስ የሚሞቅ ደስ የሚል መልኩ የሚያምር የሚማርክ የሚስብ ደስ የሚል በራሳችን ልክ የተሰፋ ራሳችን የሰራን ያሳምረን የምንሰራው ሹራብ ነበር። ይሄንን ሹራብ ከመስራት ጀምሬ ሰፍቼ እስከመልበስ ድረስም እደርስ ነበረ። ስለዚህ ሹራብ መስፋት ቀላል ነው እችለዋለሁ

በእጅ መሸመን ታውቃለህ የሸማ ስራ እንደ ጋቢ ያለ እንደ ነጠላ ያለ እንደ መቀነት የመሳሰሉ ልብሶችን የመስራት ችሎታው የለኝም። ነገር ግን የሹራብ ስራ የቆብ ስራ የመሳሰሉትን የካልሲ ስራ የመሳሰሉትን ደግሞ በእጄ በቀላሉ እሰራቸዋለሁ አሳምሬ አስውቤ መስራት እችልበታለሁ ማለት ነው።

አዎንታዊ አስተያየት ተቀብለህ ታውቃለህ አዎ ብዙ ጊዜ ደንበኞቻችንን ስናረካቸው ደስ የሚል ስራ ስንሰራላቸው። ጊዜ ይፈጃል ብለው አስበው ተጨንቀው የመጡበትን በቀላሉ በአጭር ጊዜ በቀልጣፋ ሁኔታ ስራውን ስናከናውናላቸው በደስታ እናመሰግናለን ብለው አዎንታዊ የሆነ አስተያየት ሰጥተው ወደፊት ደግሞ ከዛ የተሻለ እንድንሰራ ምኞታቸው መልካም ምኞታቸውን ገልጠው ይሄዳሉ። ስለዚህ መልካም ምኞትን መግለጥ መልካም የሆነ አስተያየታዊ አዎንታዊ ገንቢ የሆነ አስተያየትን መቀበል ብዙ ጊዜ የስራችን አንድ አካል ነው።

በስራ ላይ ችግሮችን ትፈታለህ? አዎ ዋናው የስራችን አንዱ አካል ችግሮችን መፍታት ነው። ስራዎችን ስንሰራ የሚያጋጥሙ አንዳንድ ጉዳዮች ይኖራሉ። በደንበኞቻችን ላይ የሚኖሩ ቅሬታዎች ይኖራሉ። ስለዚህ እንደነዚህ አይነት ተደራራቢ የሆኑ ለሰዎች እንቅፋት የሆኑ ለስራ ከባቢ ደግሞ ምቹ ያልሆኑ ችግሮችን እየለየን የትኛውን ችግር መቼ መፍታት አለብን የሚለውን በትክክለኛው ጊዜ። ያሉትን ችግሮች እየመረጥን እየነቀስን ችግሮችን እያንዳንዳቸውን በአግባቡ እንፈታለን።

የትኛውን ባህላዊ ምግብ ትወዳለህ? እኔ በጣም ደስ የሚለኝና የምወደው የምግብ አይነት ዶሮ ነው። በባህላዊ ሁኔታ ተዘጋጅቶ የባህላዊ ምግብ የኢትዮጵያ ምግብ ተብሎ ከሚጠቀሱ ምግቦች መካከል ዶሮ በጣም ደስ የሚለኝና በፍቅር በደስታ የምመገበው ምግብ ነው።

ቀልድ መናገር ትወዳለህ? ቀልድ የሚያስፈልግባቸው ጊዜያት አሉ ሰው በሚከፈው ጊዜ ለማስደሰት ሰዎችን ንግግር መናገር በማይችሉበት ሰዓት በተጨናነቁበት ሰዓት ያንን ነገር እንዲረሱ ለማድረግ ቀልድ እየቀለዱ ማሳቅ የተለመደ ነው። የተለያዩ ተረቶችን የተለያዩ ታሪኮችን ልዩ ልዩ ሀሳቦችን እያነሳው እኔም ሰዎችን ደስ እንዲላቸው እንዲደሰቱ በማድረግ በኩል ስራዎችን እሰራለሁ። ነገር ግን ብዙ ጊዜ ያው ቀልድ ቁም ነገርም አዘል የሆኑ መልእክት አስተላላፊ የሆኑ ነገሮች። መሆን ስላለባቸው ቀልድ ሲባል ብዙ ጊዜ ቁም ነገር የሌለው ዝም ብሎ ለሳቅ ለዋዛ ለፈዛዛ የሚነገር ነገር ብቻ ሆኖ መታየት የለበትም

ከአለቃህ ጋር ግንኙነትህ እንዴት ነው? መልካም የሆነ ግንኙነት አለን። አለቃው የሚያስፈልገው ስራዎችን መቼ የትኛው ስራ ሊሰራ እንደሚችል እቅዶችን በማቀድ ተግባራዊነታቸውን በመገምገም በኩል ነው። አለቃ የሚሰራው ስለዚህ እሱ የሚያመጣቸውን ስራዎች እኛም በመስራት። ለእኛ የተሰጡ ወይም ለኔ የተሰጡ የደረሱኝን ስራዎች ደግሞ በሚገባ ሰርቼ በትክክል ለመስራቴ ወደ አለቃዬ ሄጄ ይኸው የሰጠኸኝን ስራ በአግባቡ ሰርቻለሁ ብዬ ለእሱ አስረክባለሁ። እሱን በደስታ ስራው መሰራቱን አረጋግጦ በደስታ ይቀበለኛል። በዚህ መልኩ ነው እንግዲህ ከአለቃ ጋር ግንኙነታችን የጠበቀና የተሻለ እንዲሆን የምናደርገው

መተግበሪያዎችን ታወርዳለህ ብዙ ጊዜ የምጠቀምባቸው እና የሚያገለግሉኝን መተግበሪያዎች ቀጥታ ለስልኬ ተስማሚ ከሆነ ቦታ ላይ አወርዳለሁ እነዚህን መተግበሪያዎችን ካወረድኩ በኋላ ደግሞ የሚጠበቀውን ነገር አድርጌ አካውንት መከፈት ካለበት ከፍቼ የማያስፈልጋቸውም ከሆኑ ቀጥታ በመክፈት እጠቀምባቸዋለሁ

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? አዎ። ሱቅ ከመሄዴ በፊት ምን መግዛት እንዳለብኝ እንዳልረሳ ስለሚያገለግለኝ ማለት ነው። ብዙ ጊዜ እንደዚህ ያሉ ነገሮች ያጋጥሙኛል ሱቅ ከሄድኩ በኋላ ልገዛ ያሰብኩትን ነገር ሳልገዛ እመለሳለሁ። ስለዚህ ከዚህ ልምዴ በመነሳት መግዛት የሚገባኝን ነገር ገዝቼ እንድመለስ እቃዎችን የምገዛቸውን እቃዎች ዝርዝራቸውን እጽፋለሁ። ከዚያ በኋላ በዝርዝሩ መሰረት በቅደም ተከተል እቃዎቹ ከሚገኝባቸው ቦታዎች በቀጥታ እየገዛሁ እነዚህን እቃዎች ወደ ቤቴ አመጣለሁ። ዝርዝር ጽፌ የማልሄድ ከሆነ ግን የምረሳቸው በጣም የሚጠቅሙኝ የምገለገልባቸው እቃዎች። መግዛት የነበረብኝ ነገር ግን ደግሞ ባለመጻፌ ምክንያት ሳልገዛቸው የምመጣቸው እቃዎች ስለሚኖሩ። ወደ ሱቅ ከመሄዴ በፊት ብዙ ጊዜ ዝርዝር አዘጋጃለሁ። ነገር ግን አንድ ወይም ሁለት ብቻ ከሆኑ ሊረሱ የማይችሉ ከሆኑ። ለነዚህ ለሁለት ለሶስት እቃዎች ግን ዝርዝር አላዘጋጅም

ስንት ትራስ ትጠቀማለህ? ወደ አምስት ትራሶችን እንጠቀም እጠቀማለሁ። እነዚህን ትራሶች የምጠቀማቸው አንድ ቀን አይደለም በተለያየ ጊዜ ለመጠቀም እንዲመቹ ለእንግዳም ለልጅም ለ ለኔም ለባለቤቴም የሚሆን ትራሶች ያስፈልጋሉ። ስለዚህ እነዚህ ትራሶች በንጽህና ተዘጋጅተው አልጋ ላይ ምቹ በሆነ መልኩ የምጠቀምባቸው አምስት ትራሶችን ነው።

ቅጽል ስም አለህ? አዎ። ቅጽል ስም ከዋናው ስም በተለየ መልኩ የተወሰኑ ሰዎች የሚጠቀሙበት ነው። ልጆች የሚጠሩበት ወላጆች የሚጠሩበት የስራ የስራ ጓደኞች የሚጠሩበት የተለያየ ቅጽል ስም አለ። ቤተሰቦቼ የሚጠሩኝ ማሙሽ ብለው ነው በማሙሽ በሚል ቅጽል ስም ይጠሩኛል። የስራ አካባቢ ደግሞ የሚጠሩኝ ቅጽል ስም መልኬ የሚል ነው። አንዳንድ በሃይማኖታዊ ቦታዎች ደግሞ የሚጠሩኝ ሰዎች ሰናይ የሚል ቅጽል ስም ይሰጡኛል። ልጆቼ ደግሞ የሚጠሩኝ ቅጽል ስም ባባ ብለው ነው። ባለቤቴ ደግሞ የምትጠራበት የተለየ ቅጽል ስም አለ ኤም ነው የምትለው። ስለዚህ ቅጽል ስም ብዙ ሰዎች በተለያየ መልኩ በራሳቸው በሚመቻቸው መልኩ እገሌን እንደዚህ ብዬ እጠራዋለሁ ብለው የሚያወጡት ስም ነውና ከእነዛ መካከል እኔም ቅጽል ስሞች አሉኝ ማለት ነው።

የምትወደው ሬስቶራንት የት ነው? እኔ የምወደው ከራዲዮን ሬስቶራንት ነው ይህ ሬስቶራንት በተለያዩ በኢትዮጵያ የተለያዩ የዞን ከተሞች ላይ አለ ባህርዳር የሚገኝ አለ ደብረ ማርቆስ ፍኖተ ሰላም አዲስ አበባ ሌሎችም ጎንደር እንደዚህ በጣም ሀረር ጅማ ደሴ ወልድያ በሁሉም ቦታዎች ላይ እንደዚህ የዞን በሆኑ ከተሞች ላይ በየወረዳውም አልፎ አልፎ የሚገኝ ሬስቶራንት ነው ይህ ሬስቶራንት ጥሩ ምግብ የሚቀርብበት ጥሩ በንጽህና የሚሰራ ምግብ የሚቀርብበት እና ደስ ብሎ የምመገብበት ስለሆነ ይሄንን ሬስቶራንት በየሄድኩበት ሁሉ እየፈለኩ እጠቀመዋለሁ በጣም የምወደውም ሬስቶራንት ከራዲዮን ሬስቶራንት ነው

ገንፎ ትበላለህ? አዎ በጥራት የተዘጋጀ ገንፎ፣ በንጽህና የተዘጋጀ ገንፎ፣ እበላለሁ፤ ገንፎ አዘጋጀቱ ውሃ ከፈላ በኋላ ለገንፎ የተዘጋጀው ዱቄት እየተደረገ፣ በአግባቡ እየተማሰለ፣ ዱቄቱ እስኪጠፋ ድረስ በአግባቡ ተማስሎ መዘጋጀት አለበት፤ ከዚያ በደንብ ከበሰለ በኋላ ነው ወጥቶ ለምግብነት የሚውለው፤ ለምግብነት ሲውል በበርበሬ ተደርጎ በቅቤ፣ በዘይት የሚዘጋጅ አለ። እኔም በቅቤ የሚዘጋጀውን ስለማልወደው በዘይት የተዘጋጀውን ነው የምመገበው ስለዚህ ገንፎ በአግባቡ ከተዘጋጀና በዘይት ከቀረበልኝ ገንፎ እበላለሁ ማለት ነው።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ይህንን ምላሽ ለመስጠት በቤት ውስጥ መሆንንም የምመርጥበት ጊዜ አለ፤ በውጭ መሆንንም የምመርጥበት ጊዜ አለ። በቤት ውስጥ መሆንን የምመርጥበት ጊዜ በተለይ ከውጭ ያለው ሙቀት ከፍተኛ በሚሆንበት ጊዜ፤ ከውጭ ያለው ብርድም እንደዚሁ በጣም ቅዝቃዜ የሆነበት ጊዜ ከሆነ ከቤት መቀመጥን እመርጣለሁ። ሙቀቱ ተስማሚ የሆነ ነፋሻማ አየር የሚገኝበት ወቅት ከሆነ ደግሞ ከውስጡ ይልቅ ውጭ ላይ ሄዶ በውጭ አየር እየወሰዱ እየተናፈሱ መጽሐፍትን ማንበብ፥ከልጆች ጋራ መጫወትም እንደዚሁ ደስ ስለሚል በውጭ መሆንና፤ በውስጥ መሆንን የምመርጠው እንደ አየሩ ሁኔታ ነው ማለት ነው።

ጥራት ያለው ስራ ማቅረብ ትችላለህ? የኔ ስራዎች የሚታወቁት በጥራት ነው። ጥራት ያለው ስራ ደስ ያሰኛል ሌሎችንም ይስባል ለሌሎችም የሚማርክ ነውና ጥራት ባለው መልኩ ማንኛውንም ስራ ማዘጋጀት ደስ ይለኛል። በተለይ መጽሐፍትን በማዘጋጅበት ጊዜ። በጥራት ሊያውቱ ተዘጋጅቶ ለሰዎች ተስማሚ ሰዎች ለማየት እንዲመቻቸው ሆኖ ጽሁፉም ተነባቢ ሆኖ ጎላጎላ ጎላ ያለ ሆኖ ሁሉም እንዲያነበው እንዲመለከተው ለማድረግ በሚረዳ መልኩ በጥራት በማዘጋጀት ደስ ይለኛል። እና ማንኛውንም ስራ በጥራት ማቅረብ እችላለሁ ማለት ነው

አዲስ ቴክኖሎጂ መማር ትወዳለህ? ብዙ ጊዜ ደስ የሚለኝ ቴክኖሎጂን መጠቀም ነው። ቴክኖሎጂን ለመጠቀም ደግሞ መማር ተገቢ ነው። ምን ጊዜም ቢሆን አዳዲስ የመጡ ቴክኖሎጂዎችን ለመላመድ። በሚገባ ለመጠቀም እጥራለሁ እማራለሁ እሞክራለሁ ይህንን ማድረግ በጣም ደስ ያሰኘኛል። ከቴክኖሎጂው ጋር ከዘመኑ ጋር መራመድ እንዲቻል የግድ በየእለቱ በየጊዜው የሚኖሩ የሚመጡ የሚጨመሩ አዳዲስ ቴክኖሎጂዎችንም አብሮ መያዝ ተገቢ ነውና። ሁልጊዜም ቢሆን አዳዲስ ቴክኖሎጂዎችን ለመማር ሙሉ ፍላጎት አለኝ ደስም እያለኝ እማራቸዋለሁ።

በበጋ ወቅት ምን ታደርጋለህ? በበጋ ወቅት ብዙ ጊዜ ፀሀይ የሚበረታበት ዝናብን የምታጣበትና አቧራ የሚበዛበት ወቅት ነው እና በዚህ ጊዜ የበግ ከበጋ ጋራ የተገናኙ ስራዎችን እሰራለሁ በተለይ የበጋ ጊዜ የሚሰራ የአትክልት ስራን እሰራለሁ ቦታዎችን ቆፍሬ አዘጋጅቼ ውሃ እያጠጣሁ አትክልት አለም አለው ከዚህ ጋራ ከ በተገናኘ ደግሞ በበጋ ወቅት ከቦታ ቦታ እንደ ልብ መንቀሳቀስም የሚቻልበት ጊዜ ስለሆነ በበጋ ወቅት በተለይ አንዳንድ ራቅ ያሉ ቦታዎችን ገዳማትን የተለየት ያሉ አብያተ ክርስቲያናትን እንደዚህም እጎበኛለሁ

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? አዎ ስራዬን በአግባቡ ለመስራት ደንበኞቼንም ለማርካት የሚመጡትን ጥያቄዎችንም በሚገባ ለመመለስ ስራዎችን በፍጥነት ለመስራት ከሰዎች ጋር ተግባብቶ መስራት የግድ ነው። በተለይ ደግሞ አንድ ቢሮ ላይ አብረው ከሚሰሩ የስራ ባልደረቦች ጋር ተግባብቶ መስራት ግዴታ ነው። ስለዚህ እኔ ከስራ ባልደረቦቼ ጋር በፍቅር በአንድነት በሰላም በፍቅር ተሳስቀን ተጫውተን ተቀላልደን ስራዎችን አንዱ የአንዱን ስራ አንዱ ሸፍኖ አንዱ በሌለበት ሌላኛው እየሰራ እየተጋገዝን እየተባበርን ነው። በፍቅር የምንሰራው ስራ ነው ስለዚህ ከስራ ባልደረቦቼ ጋር ያለኝ የግንኙነት በጣም ደስ የሚል ነው

የምትመኘው ስራ ምንድነው? የምመኘው ስራ ካለኝ እውቀት ከልምዴ፣ ከችሎታዬ፤ ከአቅሜ ጋራ ሊሄድ የሚችል ስራ ነው፤ በተለይ የቴክኖሎጂ ነክ ስራዎችን መስራት በጣም ደስ የሚለኝና የምመኘው ስራ ነው፤ የኢንጂነሪንግ ስራዎችን መስራት፣ የህንፃ ግንባታዎችን መገንባት፣ ዲዛይኖችን መስራት ይህን ይህን የመሳሰሉ ስራዎችን በጣም መስራት የምፈልጋቸውና የምመኘው ስራ ነው ማለት ነው።

በባህላችሁ ሰርግ እንዴት ይከናወናል? ሰርግ የሚከናወነው በሃይማኖታዊ ስርዓት ነው። በሃይማኖታዊ ስርዓት ይከናወናል ስንል እንዴት ነው? መጀመሪያ ደረጃ ሚስት ትታጫለች ወይም ሚስት መሆን የምትችል እድሜዋ የደረሰ ሴት በባል ወገን በኩል ተፈልጋ ትገኛለች ዝምድናው ይቆጠራል ዘመድ እንዳይጋባ ዘመድ ከዘመድ ጋር እንዳይጋባ። በባህላችን ስለሚከለክል በሃይማኖትም እንደዚሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት መሰረት ዘመድ ከዘመድ ጋር ስለማይጋባ ሰባት ትውልድ ያህል መራራቅ ስላለበት ዝምድናው ይቆጠራል። የባል ወገን ማን ቢወልድ ማን ተብሎ እስከ ሰባት እስከ ስምንት ትውልድ ይሄዳል። በሴትም ወገን ያለው እንደዚሁ ይሄዳል። ዘመድ አለመሆኑ ከተረጋገጠ በኋላ ምን አለህ ምን አለሽ? ባልና ሚስት ሆኖ ትዳር መስርተው ለመኖር ምን ይጎድላቸዋል ምን አላቸው የሚለው ሀብታቸው ንብረታቸው ይታያል። ከዚያ በኋላ ባል ለሚስት የሚያመጣው ጥሎሽ አለ ወይም ደግሞ ፈቃደኛ ከሆነ ሽማግሌዎች ሄደው ተልከው ሽማግሌዎችን ከተቀበሉ ባልና ሚስት መሆን ይችላሉ። ወይም ዝምድናው ተቆጥሮ መጋባት ይችላሉ ተብሎ ከተፈቀደላቸው። የባል ወገን ለባል የሚስት ወገንም ደግሞ ለሚስት የሚሰጧት ሀብት ንብረት ይኖራል እሱ ይሰጣል ባል ደግሞ ለሚስቱ ጥሎሽ ያዘጋጃል። ይሄ ጥሎሽ ይጣላል ማለት ነው። ከዚያ በኋላ የሰርግ ቀን ይቆረጥና በሃይማኖታዊ ይከናወናል በሃይማኖታዊ ስርዓት ጋብቻቸው የሚከናወነው። የባል ወገን ሚስ ባልን የሚስት ወገን ደግሞ ሚስት የምትሆን ሴቷን ይዘው ሁሉም ወደ ቤተክርስቲያን ሄደው በቤተክርስቲያን ለአገቡ ሰዎች። ከዚህ በፊት አግብተው ለፈቱ ሰዎች ወይም ደግሞ አዲስ ለሚጋቡ በድንግልና ለሚኖሩ ሰዎች የሚደገም ጸሎት አለ። የስርዓተ ተክሊል ስርዓተ ተክሊል ደርሶላቸው ጋብቻቸው በስጋና በደሙ ይታተማል ስጋውን ይበላሉ ደሙን ይቀበላሉ ማለት ነው። በአንድ ቆርበው ተጋቡ ከአሁንጀምሮ ባልና ሚስት ናቸው ብላ ቤተክርስቲያን ታሰናብታቸዋለች። ከዚህ በኋላ ባልና ሚስት አንድ አካል አንድ አምሳል ሆነው በአንድ ይኖራሉ ባልም እናት አባቱን ሚስትም እናትና አባቷን ትተው በአንድ ጣራ ከባሏ ጋራ ይኖራሉ። አንድ ስጋ ሆነዋል መጽሐፍ ቅዱስም ከእንግዲህ በኋላ ሁለት አይደሉም አንድ ስጋ ናቸው እንጂ። እነዚህን እግዚአብሔር አንድ አድርጎ ያጣመራቸውን ደግሞ ማንም ሊለያቸው አይችልም። ብሎ በተናገረው መሰረት እነዚህ ልጆች ባልና ሚስት ሆነው ይጋባሉ ሀብትና ንብረት ያፈራሉ። ከዚያ በኋላ ስርዓተ መራት ወ መራዊ የ ምንድነው? የ የሙሽራና የሙሽሪት የሚፈጽሙትን ስርዓት ፈጽመው ልጅ ይወልዳሉ። ሀብት ንብረት ያፈራሉ በዚህ መልኩ ነው ጋብቻቸውን የሚፈጽሙት

ከፀሀይ እንዴት ትጠበቃለህ? ፀሀይ ወደ ስራ ስገባ ካልሆነ በቀር ብዙ ጊዜ ፀሀይ የሚያቃጥልበት ወቅት ላይ ወይም ቦታ ላይ አልገኝም። ከፀሀይ ግን ራሴን የምከላከልበት የተለየ መከላከያ ነገር አልጠቀምም። ሴቶች ከፀሀይ የሚከላከሉበት ጃንጥላ ይይዛሉ። ወንዶች ግን ይሄ የተለመደ አይደለም የተወሰኑ የማህበረሰብ ክፍሎች። ወንዶች በተለይ ሽማግሌዎች ካህናት የመሳሰሉት ጃንጥላ ተጠቅመው የፀሀይን ሙቀት ይቋቋማሉ ፀሀይን ይከላከላሉ ራሳቸውን ከፀሀይ ይጠብቃሉ። እኔ ግን ራሴን ከፀሀይ የምጠብቅበት የተለየ የሆነ ነገር የለኝም። ጥላ አልጠቀምም። ነገር ግን ፀሀይ በጣም በሚበረታበት ጊዜ የዛፍም ጥላ ሆነ የቤት ወደ እዛፍ በመሄድ ፀሀዩን ሙቀቱን ለማለፍ እሞክራለሁ

የዝናብ ውሃ ትሰበስባለህ? አዎ ዝናብ በሚዘንብበት ጊዜ የዝናብ ውሃ አጠራቅማለሁ የዝናብ ውሃ የማጠራቅመው ልብስ ለማጠብ ስለምጠቀምበት ነው የዝናብ ውሃ በተፈጥሮ ልብስ የማጥራት ችሎታ አለው እና ልብስ በጣም ስለሚያጠራና በዚያም መጠቀም ደግሞ የተፈጥሮ ውሃ ከሰማይ ከላይ የመጣ ውሃ ስለሆነ በእሱ መጠቀም ዋጋም የሚያስከፍል ገንዘብም የሚያስወጣ ስላልሆነ ከጣራ ላይ ገንዘብ ከጣራ ላይ የሚሰበሰበውን ውሃ ለልብስ ማጠቢያነት አጠራቅመዋለሁ ማለት ነው

ስለ ቤተሰብህ ንገረኝ? ቤተሰቤ አሁን ወንዶችም ሴቶችም ልጆች ያሉበት ቤተሰብ ነው። በጣም በፍቅር በደስታ የምንኖርበት ቤተሰብ ነው። ሴቶችም ወንዶችም ልጆች። አሉ ሁለት ሴቶች ሁለት ወንዶች ልጆችን ያሉበት ቤተሰብ በፍቅር የምንኖርበት ቤተሰብ ነው። በአንድ ጣሪያ በአንድ ቤት ውስጥ ሆነን ልጆችን መክረን አስተምረን። እኛም ደግሞ በመንግስት ባለው ስራ ላይ ስራችንን እየሰራን ተመስክሮልን። ጥሩ ስራ እያከናወንን ከዚያ በምናገኘው ደሞዝ ደግሞ ቤተሰብን እየመራን እያስተዳደርን እንገኛለን ማለት ነው።

ሃይማኖታዊ ግብርን ታከብራለህ ሃይማኖታዊ ስራዎችን በጣም ነው የማከብረው ሃይማኖታዊ በዓላትን አከብራለሁ ሃይማኖታዊ ስርዓቶችን አከብራለሁ ሃይማኖታዊ ዶግማን ቀኖናን እጠብቃለሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተቀመጡ የስርዓት የቀኖና መጽሐፍት አሉ። በእነሱ የተጻፈውን ስርዓቱን ቀኖናውን ዶግማውን እጠብቃለሁ አከብራለሁ። በዚህም ይህን በማድረጌ ሰማያዊ ዋጋ ከእግዚአብሔር ዘንድ የሚሰጠኝ። እግዚአብሔር የሚከፍለኝ ዋጋ አለ ገነት መንግስተ ሰማያት እገባበታለሁ ብዬ ስለማስብ ሃይማኖታዊ ግብሮችን አክብሬ እሰራለሁ።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ብዙ ጊዜዬን የማሳልፈው በስራ ነው። ከስራ ከወጣውም በኋላ ደግሞ ጊዜው ስለሚመሽ ቀድሞ ከስራ በፊትም ደግሞ መሄድ ስለማልችል ብዙ ጊዜ ወደ መናፈሻ አልሄድም። በሳምንት አንድ ጊዜ ግን እሁድ የእረፍት ጊዜ ስላለ አልፎ አልፎ በወር አንድጊዜ፥ በሁለት ወር አንድ ጊዜ ሊሆን ይችላል ከጓደኞቼ ጋራ ወደ መናፈሻ እሄዳለሁ።

ምን አይነት ሳሙና ትጠቀማለህ የምትጠቀመው ሳሙና? ለልብስ የምጠቀመው ሳሙና የዱቄት ሳሙና ኦሞ የሚባል ሳሙና እጠቀማለሁ ይሄ በጣም ልብስን ያጠራል። ጠጣሩ ደግሞ የደረቅ የሳሙና ደግሞ እንደዚሁ የምጠቀማቸው አሉ። የፈሳሽ ሳሙና ለልብስ የምጠቀመው የላርጎ የሚባል የፈሳሽ ሳሙና አለ። እጅ ለመታጠብ እቃዎችንም ለመታጠብ ለማጠብ ፈሳሽ ሳሙናዎችን እጠቀማለሁ። ለገላና ለሰውነት ለፀጉር ለመሳሰሉት የምጠቀመው ደግሞ ሳሙና። ላይፍ ቦይ የሚባል ሳሙና ነው።

ደብዳቤ መጻፍ ትወዳለህ? አዎ ከዚህ በፊት በጣም በሚያምር መልኩ በእጄ የጻፍኳቸው እንደ ቅርስነት የሚያገለግሉ ብዙ ደብዳቤዎች አሉ። ደብዳቤ የምንጽፈው ለመስሪያ ቤት ሊሆን ይችላል። ጉዳዮች ሲኖሩን ጉዳዮቻችንን እንዲፈጸሙልን ደብዳቤዎችን ልንጽፍ እንችላለን። ቅሬታዎች አቤቱታዎች ችግሮች ሲኖሩብን ችግሮች እንዲፈቱ እንደዚሁ የምንጽፋቸው አሉ። ለመስሪያ ቤት የሚጻፍ አለ። ለፍቅር ጓደኛ የሚጻፍ ደብዳቤ አለ። ስለዚህ ደብዳቤዎችን መጻፍ ሁሉንም አይነት ደብዳቤዎችን መጻፍ ደስ ይለኛል።

ቅሬታዎችን እንዴት ታስተናግዳለህ? በመጀመሪያ ደረጃ ቅሬታዎች እንዳይፈጠሩ ስራዎችን አስቀድሜ በጥሩ ሁኔታ ለመስራት እሞክራለሁ። ነገር ግን። ምንም አይነት ስራ ቢሰራ ፍጹም መሆን ስለማይቻል ሰው ከስህተት ፍጹም ስለማይሆን ስህተቶችን ልንሰራ ሰዎችን ሊያስቀይሙ ቅሬታ ሊያስነሱ የሚችሉ ስራዎችን ልንሰራ ልናከናውን እንችላለን። ስለዚህ በምን በምሰራው ስራ ላይ ቅሬታዎች ሲነሱ ቅሬታዎችን የማስተናግደው በቅደም ተከተል ነው። ቅሬታው ምን እንደሆነ እለያለሁ። የቅሬታውን ምንጭ ከዚያ በኋላ ይህንን ቅሬታ ይዤ በመመሪያው በደንቡ መሰረት የተሰራው ስራ። ስህተት ነው አይደለም ልክ ነው ቅሬታው የቀረበበት መንገድ ልክ ነው አይደለም የሚለውን መርምሬ። ከቅሬታ አቅራቢዎች ጋር። በደንብ በስርዓት ቁጭ አድርጌ ከእነርሱ ጋራ ተወያይቼ መመሪያውን አሳይቼ አስረድቼ ቅሬታቸውን እስኪፈታላቸው ድረስ እሰራለሁ።

ትንኞች በአካባቢው አሉ አካባቢያ ላይ ወጣ ያለ ከከተማ ወጣ ያለ በመሆኑ። እና ወደ ገጠር አካባቢ የተጠጋ ስለሆነ ብዙ ጊዜ ውሃ የሚያቆርባቸው ቦታዎች ላይ ትንኞች ቢንቢዎች ይኖራሉ። እነዚህ ቢንቢዎች ትንኞች ማታ አካባቢ ወደ ቤት እየገቡ ድምፃቸውን ያሰማሉ። ድምፃቸውን ከማሰማትም አልፈው የሚናደፉም አሉ። ስለዚህ እነዚህን ትንኞች እንዳይናደፉ ሰው ላይም ጉዳት እንዳያደርሱ የአልጋ ላይ አጎበርን በመጠቀም እንከላከላቸዋለን ማለት ነው

እድለኛ ነኝ ማለት አልችልም። እድልን በሎተሪ በመቁረጥ የተለየ ጥቅም በማግኘት የተሻለ ነገር በማግኘት በኩል ተሳክቶልኝ የሚያውቅ እድል የለም። ያገኘሁት ነገር የለምና ከዚህ ጋር በተነሳ እድለኛ ነኝ የሚል ሀሳብ የለኝም

ገመድ መጠቀም ታውቃለህ? አዎ ገመድ መጠቀምን አውቃለሁ። ገመድን የምትጠቀመው ለማሰር ውሃ ለመቅዳት። እንጨት ለመሸከሚያነት እጠቀምበታለሁ። ቤትንም ለመስራት ከዚህ በፊት በገጠሩ በገመድ ነው። ማገሩ ከዋናው ከግድግዳው አቋም ጋር እየታሰረ እየጠበቀ የሚሄድ በገመድ ነው። ከብትም የሚታሰረው በገመድ ነው። አሁን በከተማ አካባቢ ይሄ ቤት ለመስራት ገመድን አንጠቀምም። ነገር ግን ከብት ለማሰር በሬ ጥጃ ላም በግ አህያ ፍየል የመሳሰሉትን በገመድ እያሳሩ ያሳድሯቸዋል

ምን የቤት እቃዎች ትጠቀማለህ? ሁል ጊዜ እለት በእለት የምጠቀመው የቤት እቃ ብረት ድስት ወጥ ለመስራት እጠቀማለሁ ምጣድ የቤት እቃ ነው ይሄንን የምንጠቀመው እንጀራ ለመጋገር ነው። ብርጭቆ ውሃ ለመጠጣት ኩባያ ውሃ ለመጠጣት ትንንሽ ብርጭቆዎችን ሻይ ለመጠጣት ትንንሽ ኩባያዎች ለልጆች ሻይ ለመጠጣት የምንጠቀምባቸው ጭልፋ ወጥ ለማውጣት የምንጠቀምበት ትሪ እንጀራ ዘርግተን ለመብላት የምንጠቀምበት ነው። እነዚህን እቃዎች ብዙ ጊዜ የሚገኙ የቤት እቃዎች ብዙ ጊዜም የምንጠቀምባቸው ናቸው

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ የምትጠቀመው ክብሪት ነው። ክብሪትን ተጠቅሜ እንጨትን ተጠቅሜ በቀላሉ እሳትን አነዳለሁ በተለይ ምጣድ በሚሆን ጊዜ ከኤሌክትሪክ ምጣድ ውጪ የእንጨት ምጣድ በምንጠቀምበት ጊዜ እሳትን የምናነደው በዚህ መንገድ ነው።

የቤት እንስሳ አለህ? አዎ የቤት እንስሳ አለኝ። የምጠቀመው የቤት እንስሳ ድመት ነው። ውሻም እጠቀማለሁ ምክንያቱም ቤቴን የሚጠብቅልኝ ውሻ ነው። ብዙ ጊዜ በሌሊት ሌባ ሲመጣ፥ አንዳንድ ባዕድ የሆኑ ነገሮች ሲመጡ ይጮሃል ድመትን ደግሞ ቤት አካባቢ የሚፈጠርን አንዳንድ የአይጥ መንጋ ለመከላከል ድመት ጠቃሚ ስለሆነች የቤት እንስሳ ድመትና ውሻን እጠቀማለው

የወተት ተዋጽኦ ትወዳለህ? በጣም ከምጠላቸው ነገሮች መካከል አንደኛው ወተት ነው ወተት እና የወተት ተዋጽኦ አልወድም። ወተት መጠጣትም ሆነ። ከወተት የሚገኘውን እንደ ቅቤ እንደ አይብ እንደ እርጎ እንደ አጓት የመሳሰሉትን ነገሮች መጠቀም አልወድም። ደስ አይለኝም።

የጎረቤቶችህን ድምጽ ትሰማለህ? የጎረቤቶችህን ድምጽ አልሰማም የጎረቤቶቼን ድምጽ የማልሰማው ከቤቱ አሰራር አንፃር ሊሆን ይችላል። ቤቱ ቤታችን የተሰራበት መንገድ ድምጽ ወደ ውስጥ ስለማያስገባ። በቀላሉ ጎረቤቶቼ ላይ ምን እያወሩ እንደሆነ? ድምፃቸው በቀላሉ የሚሰማ አይደለም።

የምሳ እረፍቶ ምን ያህል ጊዜ ነው? የምሳ እረፍት የምትባለዋ ጥቂት ሰዓት ናት አብዛኛውን ጊዜ በሰርቪስ ወይም በመኪና በመጓጓዣ የምናጠፋው ጊዜ ስላለ የምትሰጥ ያው የሁለት ጊዜ የሁለት ሰዓት ያህል እረፍት አለ። ነገር ግን ከዚህ ከሁለት ሰዓቱ መካከል አብዛኛውን ጊዜ በጉዞ ስለሚያልፍ ከሰላሳ ደቂቃ የማይበልጥ የስራ የምሳ እረፍት ነው ያለችው ምሳ ለመብላት የምትኖረዋ ጊዜ ከሰላሳ ደቂቃ አትበልጥም። ስድስት ታኩል ላይ ወጥቶ ስምንት ሰዓት ላይ ስራ የምንገባበት ነው። ነገር ግን ከስድስት ታኩል ጀምሮ እስከ ስድስት ሰዓት ከሃምሳ እስከሚሆን ድረስ በመኪና ጊዜው የሚያልፍበት ነው። ከዚያም ደግሞ ከሰባት ሰዓት ተኩል ጀምሮ ደግሞ እስከ ስምንት ሰዓት ያለው ሰላሳ ደቂቃ በጉዞ የሚያልፍ ነው። አንዱ ሰዓት በጉዞ የሚያልፍ ስለሆነ የቀረችዋ ሰላሳ ደቂቃ ብቻ ናት። የእረፍት ጊዜ የምትሆነው

ደሞዝ በየትኛው ቀን ታገኛለህ? ደሞዝ የሚከፈለው በየወሩ ነው። በወር በገባ በሃያ አንድ ጀምሮ እስከ ሃያ ስምንት እስከ ሰላሳ ሊሆን ይችላል። በብዙ ጊዜ ግን። ደሞዝ የሚከፈለው በአማካይ ከሃያ ሶስት እስከ ሃያ አምስት እስከ ሃያ ስድስት ድረስ ባሉ ቀናት ውስጥ ነው። አንዳንድ ጊዜ በዓላት ሲሆን። የሃይማኖታዊ በዓላት የገና የትንሳኤ ሌላም በዓል ሲሆን ለበዓሉ መዋያ እንዲሆን ተብሎ ከዛ በፊት በአሥራ ሦስትም በአሥራ አራትም በአሥራ አምስትም ወይ በአስራ ስድስት በአስራ ሰባት እንደዚህ ከሃያ በፊት ገንዘቡን ሊሰጥ ይችላል። ነገር ግን ቋሚ የሆነ ደሞዝ የሚከፈለው ወር በገባ ከሃያ ሶስት ጀምሮ እስከ ሰላሳ ባለው ጊዜ ውስጥ ነው።

ማህበራዊ ሚዲያ ትጠቀማለህ? አዎ የምጠቀማቸው ማህበራዊ ሚዲያዎች አሉ ብዙ ጊዜ የማሳልፍባቸው መልእክት የማስተላልፍባቸው ጽሁፍ የምጽፍባቸው ምስል የማጋራባቸው ማህበራዊ ሚዲያዎች አሉ። እንደ ቴሌግራም ዋትሳፕ እንደ ፌስቡክ ትዊተር እንደ ኢንስታግራም ያሉ የምትጠቀምባቸው የማህበራዊ ሚዲያ ናቸው። ከዚህ በተጨማሪ ግን እንደ ገንዘብ ማግኛ የምትጠቀምበት የነበረው ዩቲዩብ ነው። ቴሌግራምንም እንደዚሁ ገንዘብ ማግኛነት እጠቀምበት ነበር። እነዚህን ማህበራዊ ሚዲያዎች ለገንዘብ ማግኛም መልእክት ለማስተላለፍም የምትጠቀምባቸው ናቸው ማለት ነው

ዋይፋይ ትጠቀማለህ? አዎ። ዋይፋይ እጠቀማለሁ ቢሮ አካባቢ ስሆን ሙሉውን ጊዜ በቢሮ ሰዓት በስራ ሰዓት ወቅት ከሁለት ሰዓት ጀምሮ ነው ስራ የምንገባው ሁለት ሰዓት ጀምሮ እስከ ስድስት ሰዓት ተኩል ከዚያ ደግሞ ከሰአት ስምንት ሰዓት ገብተን እስከ አስራ አንድ ተኩል ድረስ ቢሮ ላይ እናሳልፋለን በእነዚህ የቢሮ ሰዓታት ሁሉ ዋይፋይ እጠቀማለሁ። ከዚህ በተጨማሪም ወደ ካፌዎች ስሄድ ወደ ከተማ ስገባም የምጠቀመው ዋይፋይ አለ። ከዚያ በተጨማሪ ቤት ውስጥም ደግሞ የምጠቀመው ዋይፋይም አለ። ስለዚህ እንደየ ፍጥነቱ የምጠቀመው የዋይፋይ አገልግሎት አለ ማለት ነው

እህል መፍጨት ታውቃለህ። እህል በሁለት አይነት መልኩ ይፈጫል። እኔ ባደኩበት ማህበረሰብ እህል የሚፈጨው በወፍጮ በድንጋይ ነው። ድንጋይና ድንጋይን በማገናኘት የእህል መፍጫ ወፍጮ አለ ከድንጋይ የተሰራ በእሱ ይፈጫል። አሁን ደግሞ በዘመናዊ መልኩ ተሻሽሎ ወፍጮ ቤት አለ በዛ ወፍጮ እህል ይፈጫል። ስለዚህ እህል መፍጨትን በወፍጮም ቢሆን በድንጋይም መፍጨት ቢሆን ፈጣን ባልሆንም መፍጨቱ ግን አይጠፋኝም

ማንቂያ ሰዓት ትጠቀማለህ? አልጠቀምም ማንቂያ ሰዓት ቀጥሬ በዚህ ሰዓት እነሳለሁ ብዬ ማንቂያ ሰዓት አልጠቀምም ድሮ ድሮ ከዚህ በፊት ከአስር አመት በፊት የማንቂያ ሰዓት እጠቀም ነበር ለጸሎትም እንደዚህ አሁን ግን በልምድ የምነሳበት ሰዓት ስላለ የማንቂያ ደወሉ የማንቂያ ሰአቱን ሳልጠቀም ራሴ በምነሳበት ሰዓት ስራዎቼን አከናውናለሁ

ስንት ቋንቋ ትችላለህ? ሶስት ቋንቋዎች እችላለሁ አማርኛ ቋንቋ አሁን የምናገርበት ይሄ ቋንቋ በተወለድኩበት አካባቢ የሚነገርና ከወላጆቼ ያገኘሁት አፌን የፈታሁበት ቋንቋ ነው። በትምህርት ያገኘሁት ቋንቋ ደግሞ ግእዝና እንግሊዘኛ ነው። እነዚህን ቋንቋዎች በሙሉ የግእዝ እና የእንግሊዘኛን ማለት ነው ሙሉ በሙሉ መናገርም መጽሐፍም ማንበብም ባልችልም በተወሰነ መልኩ ግን በመካከለኛ ደረጃ በማንበብ በመናገርም በመስማትም በመጻፍም በኩል መካከለኛ በሚባል ደረጃ እውቀቱ አለኝ እችለዋለሁ።

ምን አይነት ቦርሳ ትጠቀማለህ? ለልብስ መያዣነት በጀርባ የሚታዘል ቦርሳ እጠቀማለሁ። ከዚህ በተጨማሪ ላፕቶፕ ኮምፒውተር ለመሸከም የምጠቀምበት የጀርባ ቦርሳ አለ። ይሄ ቦርሳ ቀለል ያለ ስለሆነም ላያያዝም ምቹ ስለሆነ የላፕቶፕ ቦርሳን መጠቀም እወዳለሁ።

ምን? አይነት መሳሪያዎች ትጠቀማለህ የምትጠቀምባቸው መሳሪያዎች ኮምፒውተር ለመጻፊያነት ስልክ ለመደወል መልእክቶችን ለመላላክ በጣም ብዙ ስራዎችንም ለመስራት የምትጠቀምበት ነው። ከዚህ በተጨማሪ እንደ ቴሌቪዥን። ያለ ስልክ እንደ እንደ ዲኮደር የመሳሰሉ እቃዎችን እነዚህን ነገሮች እጠቀማለሁ።

ፀሀይ ስትጠልቅ መመልከት ትወዳለህ? የፀሀይ ስትጠልቅ ያለው ድባብ ደስ ያሰኛል ልብንም የሚማርክ የሚመስጥ በተመስጦ ሰረገላ የሚያንሳፍፍ ብዙ ትዝታን የሚቀሰቅስ ነው። እና ፀሀይ ወደ ማደሪያዋ በምዕራብ በኩል ስትጠልቅ መመልከት ደስ ያሰኛል ነገር ግን ብዙ ጊዜ ጊዜው ስለማይገጥመኝ። እድል የለኝም አልፎ አልፎ ግን ፀሀይ ስትጠልቅ በምዕራብ በኩል ስትገባ ያለውን ድባብ መመልከት ደስ ያሰኘኛል። እና በጣም ደስ ብሎኝ እየወደድኩት የምመለከተው በትዝታ የምዋጥበት ነው

በእንጨት እሳት ማብሰል ታውቃለህ? አዎ አሁን በቅርብ ነው ኤሌክትሪክ አግኝቼ በኤሌክትሪክ ነገሮችን ማከናወን ምግብ ማብሰል እንደዚህ የጀመርኩት እንጂ ከዚህ በፊት በነበረው ጊዜያት ለአንድ አመት ያህል በተለይ ለአንድ አመት ያህል በሚሆን ጊዜ በእንጨት ምግብ እያበሰልኩ ተጠቅሜያለሁ። ከሰል እየተጠቀምንም ምግብ እያበሰልን እንጀራ በእንጨት እየጋገርን በዚህ ለአንድ አመት ያህል አሳልፈናል።

የምትወዱት ምግብ ምንድነው? የምንወደው ምግብ የተለመደው በሀገራችን ያለ በቀላሉ ቀለል ያለ ምግብ ሆኖ ላዘገጃጀትም የሚመች ለሰውነትም ተስማሚ የሆነ ምግብ እንጀራ በወጥ ነው ሽሮ ወጥ እመገባለሁ የኢትዮጵያ ምግብ እንደ ባህላዊ ምግብ የሚቆጠረው እንጀራ ነው እንጀራን በቃ ምንም ቢሆን ምን በጣም የሚወደድና ሁልጊዜም የምመገበው ምግብ ስለሆነ እንጀራን መተው እንጀራን መርሳት አልችልም

መዘመር ትወዳለህ? አዎ መዘምር በጣም ደስ ያሰኘኛል። በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተዘመሩ የአማርኛም የግእዝም መዝሙራት አሉ በአማርኛ መዝሙራት የሚታወቀው በመጀመሪያ ደረጃ የሚታወቀው በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ የሚባል ነው። ይህ ዘማሪ በጣም ልብን የሚመስጡ ወደ ገነት መንግስተ ሰማያት እንድንገባ ከእግዚአብሔር ጋራ የሚያስታርቁ መዝሙራትን የዘመረልን ነው። ከእሱ ጋራ አብረው የሚነሱ ማርታ ሀይል ስላሴ የምትባል ሴት ዘማሪት እንደዚሁም መላከ ሰላም ታደለ ፊጣ የሚባል ዘማሪ፣ ቀሲስ አበበ ተሰማ የሚባሉ ዘማሪ፣ መርጌታ ፀሀይ ብርሃኑ የሚባሉ ዘማሪ፣ እነዚህ ዘማሪዎች በጣም የሚታወቁና ነፍስን የሚመስጥ የመዝሙራትን የዘመሩልን ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዝሙራት ሲዘመሩ የመዝሙር መሳሪያዎችም የተለዩ ናቸው። በመዝሙር መሳሪያነት የምንጠቀመው በገና መሰንቆ፣ ዋሽንት፣ ከበሮ፣ ጸናጽል ነው። እንደነዚህ ያሉ መሳሪያዎችን ተጠቅሞ መዝሙራትን የዘመሩልን አሉ። ኪነ ጥበብ በተለይ ንስሃ እንድንገባ ንስሃ እንግባ ብሎ የዘመረ ሰው ከሰው ጋራ እንዲፋቀር ሰው ለሰው ቢፋቀር ምነነው ያለ እኔስ በምግባሬ ብሎ የዘመረ፣ እመቤታችን ቅድስት ድንግል ማርያምን ያመሰገነ፣ ሰውም ወደ ንስሃ እንዲ እንዲጠራ ያደረገ ነውና እኔም የእሱን መዝሙሮች እየሰማሁ ስላደግኩ መዘመር ደስ ይለኛል።

ስነ ጥበብ ትወዳለህ? አዎ ስነ ጥበብ በጣም ደስ የሚለኝ ነው። መስራት በእጅ የሚሳሉ የስነ ጥበባት ስራዎች በጣም ደስ ያሰኛሉ። በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በርካታ የስነ ጥበባት ውጤቶች አሉ። በግድግዳዎቿ ላይ በጣሪያዎቿ ላይ ተስለው የሚገኙ በርካታ የስነ ጥበብ ውጤቶች አሉና እሱን እያየሁ እየተመለከትኩ ስላደግኩ የስነ ጥበቡ ሙያ እንድወደው አድርጎኛል።

በስራህ ምን ያህል ተግዳሮት አለ? በስራዬ ከባድ የሚባል ተግዳሮት የለም። ነገር ግን ከስራው ጋራ ከምንሰራው ስራ ጋራ ተመጣጣኝ የሆነ የክፍያ ነገር አለመኖሩ ይሄ እንደተግዳሮት ይቆጠራል። ብዙ የምናስተናግዳቸው ብዙ ችግሮች የሚፈቱ ችግሮች አሉ። ለዚያ ችግሮች መፍትሄ እየሰጠን እየዋልን። ጊዜያችንንም እዘው ላይ እያሳለፍን ነገር ግን ከዚያ ከምንሰራው ከምናሳልፈው ከምናጠፋው ጊዜ ከምንፈታው ችግር አንፃር። የምናገኘው ደሞዝ ከምንሰራው ስራ አንፃር የሚከፈለው ክፍያ አነስተኛ መሆኑን እንደተግዳሮት ይቆጠራል

ግጭቶችን ማስተካከል ትችላለህ? አዎ ግጭቶችን ማስተካከል እችላለሁ። ይሄንን በመጀመሪያ ደረጃ ግጭቶች ለምን እንደተፈጠሩ በማወቅ ግጭቶችን የፈጠሩ አካላትንም ለየብቻቸው በማነጋገር የተፈጠረውን ግጭት። ለምን እንደሆነ በምን ጊዜ ያንን የግጭቱን ሂደት ካወቁ በኋላ ለየብቻቸው አነጋግሬ ከዛ ደግሞ እነዚህን ሁለት ሶስት ሰው ሆኖ በመምከር በማስተማር በግጭት አፈታት ስነ ዘዴ መሰረት ሃይማኖታዊ ተቋማት ለዚህ ግንባር ቀደሞች ናቸው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ግጭቶችን የመፍታት ችግሮችን የመፍታት ሂደት በጣም ጥሩ የሆነ ህግና ደንብ ስርዓት ያላት ቤተክርስቲያን ስለሆነች በቤተክርስቲያናችን ስርዓት መሰረት ሰዎችን ከግጭት እንዲስተካከሉ ወይም የተፈጠረውን ግጭት በማስተካከል በኩል ልዩ ችሎታ ይኖረኛል።

ስትታመም ከስራ ትቆያለህ? ስታመም ወደ ህክምና የሚያስኬድ ህመም ከሆነ ወደ ህክምና እሄዳለሁ። ህመሙ እረፍት የሚፈልግ ከሆነ ደግሞ ከስራ በፍቃድ። እሰናበትና ቤቴ ላይ ቁጭ ብዬ እረፍት እያገኘሁ ህመሙን እስኪሻለኝ እስኪ እስኪያስታግስልኝ ድረስ ከህመሙ እስክድን ድረስ። ከስራዬ እወጣለሁ ማለት ነው

ዛሬ የመጀመሪያ ምግብህ ምን ነበር? ዛሬ የተመገብኩት ምግብ ከገና በዓል በኋላ ሶስተኛው ቀን ስለሆነ እሁድም ስለሆነ ቤተክርስቲያን ሄጄ አስቀድሼ ጸበል ጠጥቼ መክፈልት በልቼ ወደ ቤቴ ተመልሼ በመጀመሪያ የተመገብኩት ስጋ ነው

የትርፍ ጊዜ ማሳለፊያዎችህ ምንድነው? ትርፍ ጊዜ የሚባለው ከዋናው፣ ከመደበኛው ስራ የሚተርፍ ጊዜ ነው። ከዚህ፣ ከመደበኛው ሰዓት፣ ከመደበኛው የስራ ሰዓት የሚተርፈውን ጊዜዬን የማሳልፈው መጽሐፍትን በማንበብ፣ ልጆችን በመንከባከብ፣ በማስጠናት፣ ኤ መጽሐፍትን በማንበብ፣ ኤ የኢንተርኔት ስራዎችን በመስራት፣ በተለይ ቪዲዮ በመቅረጽ፣ ዩቲዩብ ቲክቶክ ላይ በመስራት፣ ኤ ሌሎች ማህበራዊ ሚዲያዎች ላይ፣ ፌስቡክ ላይ ያለውን በመስራት፣ እና የትርፍ ጊዜ ስራዎችን ሰርቼ፣ ገንዘብ የማገኝባቸውን፣ ኤ መተግበሪያዎች በመስራ፣ በመጠቀም ነው።

በገበያው ዋጋ መደራደር ትችላለህ? አልችልም ብዙ ጊዜ በጣም የሚያስቸግረኝ ነገር ይሄ ነው ነጋዴው በጠራበት ዋጋ ከፍሎ መሄድን እመርጣለሁ ምክንያቱም በኢትዮጵያ አሁን ባለው የኑሮ ግሽበት የዋጋ ግሽበት ምክንያት የኑሮ ውድነት ምክንያት ብዙ ጊዜ ዛሬ ባለው ዋጋ ነገ የሚገኝ ነገር የለም እና ነጋዴዎች በሚጠሩት ዋጋ ከፍሎ መሄድ የተሻለ ነገር ሆኖ ይታየኛል ይሰማኛልም ስለዚህ ብዙ ጊዜ ዋጋ ተደራድሬ አስቀንሼ አላውቅም

ምን ያህል ጊዜ ስብሰባ ታደርጋላችሁ በተለያዩ ጉዳዮች ስብሰባዎች ይከናወናሉ በስራ ጉዳይ ሊሆን ይችላል በሃይማኖታዊ ጉዳዮች ሊሆን ይችላል። ከደንበኞች ጋራ ለመወያየት ሊሆን ይችላል። እኛ ባለን በስራ ሁኔታ አሁን ባለው በመደበኛነት የምንሰባሰበው በወር አንድ ጊዜ ነው። በወር አንድ ጊዜ ያሉ የስራ ሂደቶችን ገምግመን ወር በመጨረሻው በወሩ መጨረሻ ጊዜ ማለት ነው። በዚያ ጊዜ ተሰባስበን ያሉ ችግሮችን ተወያይተን ተመካክረን እንለያያለን።

ከስራ ሰዓት በኋላ ትሰራለህ? ከስራ ሰዓት በኋላ የምሰራበት ጊዜ የለም ወደ ቤት ለመሄድ የሚዘጋጁ የሰራተኞችን የሚያጓጉዙ መኪኖች ስላሉ እነሱን ማሳለፍ ስለሌለብኝ ከስራ ሰዓት እንደጨረስኩ ቀጥታ ወደ የሚያጓጉዙ መኪኖች እገባለሁ ከዛ ወደ ቤታችን ወደ ሰፈራችን ይወስዱናል ከዚያ በኋላ ወደ ቤት ገብተን ቤት ውስጥ የሚሰሩ አንዳንድ ስራዎችን መስራት ካልሆነ በቀር ከዛ ከመደበኛው ከተቀጠርንበት ስራ ጋራ የሚገናኙ ስራዎችን ወደ ቤት አምጥቼ ሰርቼ አላውቅም

አዳዲስ የስራ ግንኙነቶች ትፈጥራለህ ብዙ ጊዜ ደስ የሚለው የማህበራዊ ሚዲያዎችን ስትጠቀም። ከማ በማህበራዊ ሚዲያዎች የማገኛቸው ከእኔ ልምድ ችሎታ። አንፃር ተነስተው የሚያዝዙኝ የትርፍ ሰዓት ስራዎች አሉ። በዚህ ሂደት የተለያዩ የስራ ግንኙነቶችን እፈጥራለሁ። መጽሐፍትን በማቃናት የመጽሐፍትን ዲዛይን በመስራት። የተለያዩ ጽሁፎችን በማዘጋጀት በዚህ በዚህ የስራ ግንኙነቶችን ፈጥሬ መጽሐፍትን እያሳተምኩ የተጨማሪ ገቢ አገኝበታለሁ

ስለ ቅርብ ጓደኛህ ንገረኝ የቅርብ ጓደኛዬ የልቤ ጓደኛ ነው የልቤ ጓደኛ ማለት እኔ ላይ ያለውን በልቤ ያለውን የማስበውን የምመኘውን የምፈልገውን ነገር አውጥቼ የምነግረው የምመክረው ነው። ለዚህ ጓደኛዬ ሁሉ ነገሬን የምነግረው ነው። ስለዚህ እኔ ላይ የሚደርሱ ጉዳቶች ጥቃቶች ማንኛውም ነገሮች እሱ ላይም እንደደረሱ እሱም እንደተጠቃ አድርጎ እንዲያስብ የማደርገው ነው። ስለዚህ የቅርብ ጓደኛዬ የምደብቀው የምሸሽገው የሌለኝ ልዩና ምርጥ ጓደኛዬ ነው።

ጨው ብዛት ብዙ ትወዳለህ? ጨው ብዙ አልወድም። በምግብ ላይ ጨው መደረግ አለበት ግን የሚደረገው ጨው በመጠን መሆን አለበት ከመጠኑ ያለፈ ጨው። ለበሽታ ያጋልጣል የጨው መብዛት በተለይ ለኩላሊት በሽታ የሚያጋልጥ ስለሆነ ጨውን በመጠኑ ለክቶ ማድረግ ጠቃሚ ነው።

የስልክህ ባትሪ ምን ያህል ይቆያል? የስልክ ባትሪዬ እንደ አጠቃቀሜ ይለያያል። እንደ አጠቃቀሜ የሚለያየው ለምሳሌ ቪዲዮ በምመለከትበት ጊዜ ሙዚቃ በማዳምጥበት ጊዜ የባትሪው መጠን ቶሎ ያልቃል። ነገር ግን የተለየ የጥሪ የስልክ ጥሪ ለመጥ ለመቀበል ወይም ለመደወል እንደዚህ የመሳሰሉትን ነገሮች ለማድረግ ግን ብዙ ጊዜ ይቆያል። ነገር ግን በአማካይ አንድ ቀን ሙሉ እጠቀምበታለሁ ምን ጊዜም ቢሆን ስልኬን የምሞላው በሌሊት ነው። ሌሊት ከሶስት ሰዓት እስከ ስድስት ሰዓት እስከ ሰባት ሰዓት ባለው ድረስ ስልኬን ፉል አደርገዋለሁ ሙሉ አደርገዋለሁ። ከዚያ ቀኑን ሙሉ እጠቀምበታለሁ።

በጀት ታስተዳድራለህ? የማገኘውን ገቢ በጀት ማስተዳደር ሲባል ገንዘብን ለተለየ ለሚፈለገው አላማ በትክክል መዋል ነው። ስለዚህ ገንዘብን በስርዓት አስተዳድራለሁ ብዬ አስባለሁ። ይሄን የማድረግም ችሎታው እንዳለኝ ከራሴ ልምድ እና ተሞክሮ አይቻለሁ። የማገኘውን ደሞዝ ምን ያህሉን ገንዘብ ለምን ለምን ስራ አውለዋለሁ የሚለውን ገንዘቡ እንደመጣ ለዚህ ስራ ይሄን ያህል ለዚህ ይሄን ያህል ብዬ ገንዘብ በጀት የምመድብበት እና የማስተዳድርበት ወቅት ነው።

የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜ በተለይ ምሽት ላይ ያለ ስራ ላይ ውዬ ደክሞኝ መጥቼ የምመኘው እና የምፈልገው የእረፍት ጊዜ የመኝታ ጊዜ ነው። ምሽት ሶስት ሰዓት ጀምሮ እስከ ጠዋቱ አስራ አንድ ሰዓት በተለይ ለስምንት ሰዓት ለስድስት ሰዓት። ይሄን ያህል መተኛት እና እረፍት ማድረግ አለብኝ ይሄንን ጊዜ። የመኝታ ጊዜዬን ካሳለፍኩ ቀኑ ሰላም የሚሆን ቀን አይሆንልኝም። እና የእረፍት ጊዜ የምለውና በጣም የምመኘው የምፈልገው የመኝታ ጊዜን የእረፍት ጊዜ ነው

በፋም ማብሰል ታውቃለህ? በፍም ማብሰል ታውቃለህ ለማለት ይመስላል ጥያቄው በፍም ማብሰል ማለት በከሰል ማብሰል ነው። በከሰል ማብሰል ወጥ ለመስራት ምግብ ለማዘጋጀት የተለያዩ ስራዎችን ለመስራት ውሃም ለማፍላት ሻይም ለመፍላት በፍም ወይም በከሰል። ተጠቅሜ አውቃለሁ

ስለ በልጅነትህ የመኖሪያ ቤትህ ንገረኝ? በልጅነቴ የኖርበት የነበረው ቤት ከሳር የተሰራ ነው ክብ ቤት ሆኖ ከሳር ይሰራል ይሄ በኢትዮጵያ የነበረ ጥንታዊ የመኖሪያ ቤት ነው። አሁን ከቆርቆሮ ተሰርቶ ያ ቤት የጥንታዊ ቤት ተቀይሯል።

በመስመር ላይ ቪዲዮ ትመለከታለህ? አዎ ዩቲዩብ ላይ ገብቼ ቲክቶክ ላይ ፌስቡክ ላይ ገብቼ መስመር ላይ ቪዲዮዎችን እመለከታለሁ። የምመለከታቸው የመስመር ላይ ቪዲዮዎች ግን መንፈሳዊ መልእክት ያላቸው የሚጠቅሙ እውቀት ሊሰጡ የሚችሉ የትምህርት የቱቶሪያል እንደነዚህ ያሉ የመስመር ላይ ቪዲዮዎችን ነው የምንመለከተው።

ዛሬ የአየር ሁኔታው እንዴት ነው? የአየር ሁኔታው ዛሬ ፀሀያማ ነው። ወደ ምሽት አካባቢ ግን አሁን ባለው በዚህ ሰዓት ደግሞ ደመናማ የሆነ የአየር ሁኔታ ነው ያለው ነፋስ የበዛበት። በጣም የሚባል አይደለም ግን ነፋሻማ የሆነ ፀሀይ ያለበት። ሙቀቱ በጣም ያልበረታበት የአየር ሁኔታ ነው ያለው አሁን ላይ በደመናም ጋረድ ያለ ስለሆነ ሙቀቱም ቀለል ያለበት ነው።

የምትወደው ስፖርት ምንድነው? እኔ የምወደው ስፖርት የገመድ ዝላይ ላይ ነው በገመድ መዝለል ለሰውነትም ጠቃሚ ስለሆነ ከዚህ በተጨማሪ ደግሞ የሰውነትን ይሄ የመተንፈሻ አካላት ጋር የተያያዙ ህመሞችንም ስለሚያሽልና ህመሙንም ስለሚያድን በገመድ መዝለል የተሻለ ሆኖ አግኝቼዋለሁ

ሽቶ ትጠቀማለህ ብዙ ጊዜ የሰው ሰራሽ የሆነ ሽቶን አልጠቀምም የሳይነስ ህመምን ስለሚያስነሳብኝ። ሽቶ በመጥፎም ሆነ ጥሩ ሽቶን የመጠቀሙ ልምድ የለኝም። ምክንያቱም ያለው ይሄ መተንፈሻ አካል ጋራ የተያያዘ ህመምን ስለሚያስነሳና ስለሚቀሰቅስ እንደ አለርጂክ ስለሚሆን ይህንን ሽቶ አልጠቀምም

በመስኮት ጎን መቀመጥ ትወዳለህ? አዎ ብዙ ጊዜ በመስኮት ጎን መቀመጥ ደስ ያሰኘኛል ደስ የሚለኝና የምወደው ደግሞ ለምንድነው አየር በቀላሉ ስለሚገባበት ነው አየር ስለሚገባበት በቀላሉ ለመተንፈስም በቀላሉ ለመጓዝም ስለሚመች መስኮት ዳር ላይ መቀመጥ በተለይ በመኪና ቢሮ አካባቢ እንደዚህ ባለው ላይ አየር እንደ ልብ ስለሚያገኝና ነፋሻማ ስለሆነ ደስ ይለኛል

የምትወደው ቀለም ምንድነው? የምወደው ቀለም የሀገራችን የኢትዮጵያ ሰንደቅ አላማ የተሰራበትን ቀለም ነው እነዚህ ቀለማት በህብረት ሲሆኑ በጣም ደስ የሚሉና የሚስብ ነው። አረንጓዴ ቢጫና ቀይ ቀለም በኩል መደብ ላይ ያሉ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ነውና አረንጓዴ ቢጫ ቀይ ቀለም በቅደም ተከተል አረንጓዴው ከላይ ቢጫ በመካከል ከስር ደግሞ ቀይ ሆኖ ያለውን። ቀለም በጣም ደስ ይለኛል።

ኮከቦችን መመልከት ትወዳለህ? አዎ ምሽት በሚሆንበት ጊዜ ኮከቦችን ለመመልከት በጨለማ መውጣት ደስ ይለኛል ጨለማ ላይ ወጥቶ ወደ ሰማይ ስንመለከት ሰማይ ላይ የተሳሉ የሚመስሉ የሚያብረቀርቁ የሚያበሩ ከዋክብት አንዳንዶቹ ጥቃቅን አንዳንዶቹ ደግሞ ጉልህ ሆነው ብርሃናቸው የአንዳንዶቹ ከፍ ያለ የአንዳንዶቹ ዝቅ ያለ ሆነው አንዳንዶቹ ከዋክብት ደግሞ በፍጥነት የሚሄዱ ተወርዋሪ ኮከቦች አሉበት ቦግልም የሚሉ ደግሞ በኮዋክብት በሰማይ የሚታዩ የተለያዩ ቀለማትን ህብረ ቀለማትን የሚያሳዩ ከዋክብትን መመልከት ደስ ያሰኛል

የምትወደው ፊልም ምንድነው? የምወደው ፊልም መንፈሳዊ ፊልሞች ነው። መንፈሳዊ ፊልሞች በተለይ የቅዱሳንን ታሪክ የያዙ ቅዱሳን ከተወለዱበት ጊዜ ጀምሮ በተጋድሏቸው የኖሩት ኑሮ የህይወት መስመር ስለሚያስተምረኝና ስለሚማርከኝ። ሃይማኖታዊ ስለሆነ መንፈሳዊም ስለሆነ ደስ ስለሚያሰኘን በጣም የምመለከተው ፊልም ቢኖር የአማርኛ ፊልም ሆነው መንፈሳዊ የሆኑ ፊልሞች ናቸው

ማታ ምን አይነት ድምጽ ትሰማለህ? ምሽት አካባቢ የምሰማቸው ድምጾች ብዙ ጊዜ የእንስሳት ድምጾች ናቸው። በተለይ ውሻ በተደጋጋሚ ይጮሃል ድመት ትጮሃለች። ከዚህ በተጨማሪ ደግሞ የጅብ ድምጽም አልፎ አልፎ ይሰማል። እና በምሽት የሚሰሙ ድምጾች ብዙ ጊዜ የእንስሳት ድምጾች ናቸው።

ስራህ አድካሚ ነው። ስራዬ በጣም አድካሚ የሚባል ስራ አይደለም የአእምሮ ስራ የሚሰራበት ስለሆነ የጉልበት ስራ ስለሌለው ይሄ የጉልበት ከጉልበት ጋራ የሚመጣ ስራ ስላልሆነ የጉልበትን ስራ የሚጠይቅ ሀይልን የሚያደክም የሚፈታተን ስራ አይደለም።

ቤተሰብ ምን ያህል ጊዜ ይሰበሰባል? በቤተሰብ ደረጃ ሁል ጊዜም ቢሆን። ከምሽቱ አስራ ሁለት ሰዓት ጀምሮ ባለው ጊዜ ውስጥ ሁሉም የቤተሰቡ አባላት ይሰበሰባሉ። እራት ይበላል አንዳንድ መልእክቶች ይተላለፋሉ ምክሮች። ጨዋታዎች ይተላለፋሉ በዚህ መልኩ ነው። እንግዲህ ቤተሰብ ሰብሰብ ብለን የምናሳልፈው።

በብእር ወይም በእርሳስ ትጽፋለህ? ብእር ሳይሆን ብርእ ነው ትክክለኛው አጻጻፍ ብርእ ተብሎ ይጻፋል። ብርእ ወይም እጽፋለሁ መጀመሪያ ደረጃ ከበኮምፒውተር ከመጻፍ በፊት በእጃችን ጽፈን ነው የምንማረው። ሀ ሁ ሂ ብለን በቁጥርም አንድ ሁለት ሶስት ብለን የእንግሊዘኛ ፊደሎችንም ኤቢሲ ብለን በምንማርበት ጊዜ የምንጽፈው በብርእ በብርእ እና በእርሳስ ነው። በእርሳስ ስዕሎችን እንስላለን ጽሁፎችንም እየጻፍን እንለማመዳለን። እና በእነዚህ መጽሐፍ የተለመደ ስራዬ ነው።

ዜናውን ከየት ታገኛለህ? የዜና ምንጮቼ ቴሌቪዥን እንደዚሁም ማህበራዊ ሚዲያዎች ናቸው በተለይ ፈጣን የሆኑ ዜናዎችን የማገኝበት ማህበራዊ ሚዲያ ነው። በፌስቡክ በቴሌግራም በትዊተር በመሳሰሉት በዩቲዩብ። በፍጥነት መረጃዎችና ዜናዎች ስለሚሰራጩ እነዚህን ዜናዎች ማንኛውንም ማህበራዊ ጉዳዮች ሃይማኖታዊ ጉዳዮች ሀገራዊ ጉዳዮች ፖለቲካዊ ጉዳዮች የሆኑ ዜናዎችን። የምከታተለው ከእነዚህ ነው የማገኘውም ከእነዚሁ ነው

ጠዋት በስራ ምን ታደርጋለህ? እኔ ጠዋት ላይ ተነስቼ ፊቴን እታጠባለሁ ፊቴንና እጄን ከታጠብኩ በኋላ ቀጥታ ወደ ጸሎት ቤት ነው የምሄደው። ጸሎት ቤት ሄጄ ለእለቱ የሚ እንደሚደርሰውን ጸሎት አደርሳለሁ። እግዚአብሔርን ሁልጊዜም ቢሆን ከመኝታ እንደተነሱ ጠዋት ጠዋት እጅን ታጥቦ እግርን ታጥቦ ፊትን ታጥቦ ለጸሎት መቆም በጸሎት እግዚአብሔርን ማመስግን በሰላም ስላሳደርከኝ አመሰግንሃለሁ ብሎ እግዚአብሔርን መለመንና እግዚአብሔርን ማገልገል ማመስገን በጸሎት መለመን መጠየቅ ተገቢ ስለሆነ ይሄንን ነው ጠዋት ጠዋት ሁል ጊዜ የማደርገው። ስራ ይሄንን ነው በጸሎት እግዚአብሔርን ከጠየኩ በኋላ ወደ እለቱ የስራ ስምሪት አደርጋለሁ። ልጆችን ወደ ትምህርት ቤት እልካለሁ ከዛ በኋላ እኔም ወደ ስራ ቦታ እሄዳለሁ ማለት ነው።

በስራ ቦታ ጓደኛ አለህ? አዎ ምርጥ ምርጥ ጓደኞች የሚመክሩ የሚመክሩ የሚገስጹ ደስ የሚሉ ጓደኞቼ አሉኝ በስራ ቦታዬ ያፈራኋቸው ያገኘኋቸው የብዙ አመት ጓደኞቼ ብዙ አመት ረጅም ጊዜ አብረን ስለሰራን የተግባባን በፍቅር በአንድነት የምንኖር ጓደኞች አሉኝ

የቀን መቁጠሪያ ትጠቀማለህ? የቀን መቁጠሪያ የምጠቀመው አጽዋማትን ለማወቅ ካልሆነ በቀር ብዙ ጊዜ አልጠቀምም የቀን መቁጠሪያ። ኢትዮጵያ በዚህ እኩል የሆኑ ቀን አቆጣጠር ስላላት መስከረም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዝያ ግንቦት ሰኔ ሀምሌ ነሀሴ እነዚህ ከዛ ጻጉሜን አለች። እነዚህ እስከ ነሀሴ ያሉት አስራ ሁለቱ ወሮች ሁሉም ሰላሳ ሰላሳ ቀን የያዙ ናቸው ጳጉሜን አምስትም ስድስትም የምትሆንበት ጊዜ አለ። አምስት በአራት አመት ትሆናለች በ በሶስት አመት ማለት ነው። በአራተኛው አመት በዘመነ ሉቃስ ስድስት ትሆናለች። ስለዚህ ከዚህ የተለየ የአቆጣጠር ሂደት ስለሌለውና አቆጣጠሩም ቀላል ስለሆኑ ስለሆነ የቀን መቁጠሪያ አልጠቀምም በዓላትን ለማወቅ አጽዋማትን ለማውጣት ግን የቀን መቁጠሪያው እጠቀምበታለሁ።

የትውልድ ከተማህ የት ነው? እኔ የተወለድኩት በገጠር አማይቱ የኢትዮጵያ ክፍል ነው። በኢትዮጵያ ሀገሬ ኢትዮጵያ ነው። የተወለድኩበት ክልል አሁን ባለው ሪጅን ተብሎ ወይም ክልል ተብሎ በሚጠቀሰው በአማራ ክልል በምስራቅ ጎጃም ዞን በደጀን ወረዳ። ልዩ ስሙ የረቦ በተባለ ቦታ ነው የተወለድኩ። ስለዚህ ልዩ የሆነ የከተማ መጠሪያ ካስፈለገ። ደጀን ከተማ ነው ማለት ነው።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የቴክኖሎጂ ችግር ሲያጋጥመኝ የማደርገው መጀመሪያ ችግሩ ለምን እንዳጋጠመኝ በምን ምክንያት እንደመጣ ማወቅ ነው ወደኋላ ሄጄ ያ ችግር ያጋጠመበትን ምክንያት እፈልጋለሁ ከዚያ ቀጥሎ ዩቲዩብ ላይ ወይም ደግሞ እነዚህ አርቲፊሻል ኤጀንስ ኤአይ ላይ ይገባና እንደዚህ እንደዚህ ያለ ችግር ገድሞኛል እንዴት ነው ይሄንን ችግር ልፈታው የምችል ብዬ እፈልጋለሁ ከዛ ተመሳሳይ የሆነ ችግር የገጠማቸው ሰዎች የመፍትሄ ሀሳብ የሰጡትን ቪዲዮ መልእክት ጽሁፎች እመለከታለሁ በዚያ እነሱ በፈቱበት መንገድ ያንን ችግር ለመፍታት እጓዛለሁ እሄዳለሁ ማለት ነው

የክላውድ ማከማቻ ትጠቀማለህ? አዎ። አሁን በጣም ዘመናዊ የሆነ የግል መረጃዎችን ለማስቀመጥ የምትጠቀምበት የክላውድ ማከማቻ ነው። ይሄ በጣም የተሻለ ነው። ከሌሎቹ በተሻለ መልኩ ብዙ መረጃዎችን ማከማቸትም ይዞ መቆየትም የሚችል ስለሆነ። ከሰዎችም ንክኪ ሰዎችን በቀላሉ እንዳይሰርቁት እንዳይመዘብሩት የሚጠቅም ስለሆነ። ይሄንን ክላውድ ማከማቻ እጠቀማለሁ።

ጥፍርህን ትቆርጣለህ? አዎ ጥፍሬን እቆርጣለሁ። ጥፍር ማሳደግ አልወድም ጥፍር ማሳደግ ስለማልወድ በየጊዜው። ከተቻለ በየቀኑ ካልተቻለ በየሁለት በየሶስት ቀኑ ጥፍሬን እቆርጣለሁ የጥፍር መቁረጫ የምጠቀምባቸው አሉ። ጥፍሬን የምቆርጥበትን። መሳሪያ አዘጋጃለሁ በቀላሉ ጥፍሬን በንጽህና እቆርጣለሁ ማለት ነው

አስተያየት መቀበል ትወዳለህ አዎ በስራ ጉዳይም በአንዳንድ ጉዳዮችም ላይ ቢሆን አንዳንድ ችግሮች ሊያጋጥሙ ስለሚችሉ አስተያየት መቀበል ግዴታ ነው። ስለዚህ እኔም ያንን ችግር ለመፍታት ያለው የሚደርስብህ የሚመጡ ችግሮችን ለመፍታት ችግሮችንም ወደፊት እንዳይፈጠሩ ለማድረግ አስተያየቶችን እቀበላለሁ። መልካም የሆኑ አስተያየቶችንም ደካማ ጎኔን የሚያሳዩ አስተያየቶችንም እጠቀማለሁ። ከሰዎችም እሰበስባለሁ ይህንንም በመቀበል ረገድ ደስተኛ ሆኜ የምቀበለው ስለሆነ ሰዎችም ሳይሳቀቁ ሳይፈሩ ይህን ይህን አስተካክል ይህንን ይህንን ቀጥልበት ብለው አስተያየታቸውን እንዲሰጡ አመቻቻለሁ። እነሱንም አበረታታቸዋለሁ።

ወደ ስራ ምን ልብስ ትለብሳለህ? ወደ ስራ ሲሄድ የምለብሰው ስራ ከ የምለብሰው ልብስ ከስራው ጋራ የሚሄድ ነው። ሁል ጊዜም ቢሆንም በራሴ ተለክተው የተሰሩ ልብሶችን እለብሳለሁ በራሴ ልክ የሆኑ ከራሴ ጋራ የሚሄዱ ለኔ ለስራውም ተስማሚ የሆኑ ልብሶችን ለብሼ እሄዳለሁ። የምለብሰውም ልብስ ሱሪ ነው ረጅም ሱሪ እለብሳለሁ ኮትና ቲሸርትም እለብሳለሁ።

ኢንተርኔት አለህ? አዎ። ኢንተርኔት አለኝ እጠቀማለሁ አሁንም ይህንን ድምጽ እየቀረጽኩ መረጃዎችንም ወደ እናንተ እያደረስኩ ያለው በኢንተርኔት ነው። ኢንተርኔትን የምትጠቀምበት ጊዜ ሁልጊዜም ነው። የአመት ጥቅል በኢትዮ ቴሌኮም በኩል አመታዊ ጥቅል ገዝቼ የአመት ኢንተርኔት ሌትም ቀንም እንድጠቀምበት ያለምንም ገደብ ያልተገደበ የኢንተርኔት አገልግሎት አለኝ

የፀሀይ መውጣትን ታያለህ? ፀሀይ መውጣቷን አያለሁ። ብዙ ጊዜ ከፀሀይ መውጣት አስቀድሜ ስራዎቼን ለመስራት ጸሎትም ለማድረግ ቀድሜ ስለምነሳ። የፀሀይ መውጫን ጊዜ አይቼ በዚያ በምትወጣበት አካባቢም ያለው ሙቀት። ለሰውነትም ተስማሚ ስለሆነ ለአጥንት ጥንካሬም የሚረዳ ስለሆነ እሱን ለመሞቅም ፀሀይ አወጣጧንም ለማየት በጠዋቱ ወደ ምስራቅ አቅጣጫ እመለከታለሁ።

በመንገድ ላይ ምግብ ትገዛለህ? በመንገድ ላይ ምግብ ገዝቼ አላውቅም። ያለው የምኖርበት ቦታም የህይወት ጉዞዬም የስራ ሁኔታዬም ለዚህ የሚያዳርግ አይደለም። ወደ መንገድ ወጥቼ ምግብ ገዝቼ እንድትጠቀም የሚያስገድደኝ ሁኔታም የለም። ቤቴ ቅርብ ስለሆነ ከስራዬ ቦታ ያለው ርቀትም ቅርብ ስለሆነ። ስራ ሰርቼ ወደ ቤቴ ተመልሼ ምግብ እመገባለሁ። እንጂ ከመንገድ ላይ ምግብ ገዝቼ አላውቅም።

የምታውቀውን አንድ ምሳሌ ንገረኝ? የተለያዩ ነገሮችን ለመግለጥ ምሳሌ ይጠቀሳል በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ በሀገራችንም በተለያዩ ማህበረሰቦች ዘንድ የሚጠቀሱ በርካታ ምሳሌዎች አሉ ለምሳሌ እመቤታችን ቅድስት ድንግል ማርያም በእፀ ጳጦስ ትመሰላለች እፀ ጳጦስ ማለት የጳጦስ እፅ ነው በጳጦስ ያለች እፅ ናት ይቺ እጽዋት እሳት ሳያቃጥላት ሙሴ ተመልክቷል እሳቱ ይነዳል ነበልባሉ ሀመልማሉን ሳያቃጥለው ሀመልማሉ ደግሞ ነበልባሉን ሳያጠፋው ተመልክቷል እነዚህ ሁለቱም ተዋህደው እሳቱም ይነዳል ያ እርጥብ የሆነው ቅጠል ደግሞ ያንን እሳት አላጠፋውም እንግዲህ እርጥብ የሆነን ነገር እሳት አያቃጥለውም አይደለ እርጥብ የሆነው ያ እሳት እርጥብ የሆነው ቅጠል ደግሞ እሳቱን ያጠፋዋል እርጥብ የሆነ ነገር እሳት ስለማያያይዘው ማለት ነው ይሄንን ምሳሌ ለእመቤታችን ለቅድስት ድንግል ማርያም ተመስሎ ትምህርት ይሰጣል እንዴት ነው የተመሰለ ሀመልማሉ በስጋ ነበልባሉ ደግሞ በመለኮት ተመስሏል ነበልባሉ ሀመልማሉን ሳያቃጥለው ሀመልማሉም ነበልባሉን ሳያጠፋው እንደተገኘ እመቤታችን ቅድስት ድንግል ማርያምም ስጋዋን ሳያቃጥል እሳተ መለኮትን ተቀብላ ተሸክማለች ስጋና ቃል ሲዋሃድ ቃል በመለኮትነት ባህሪው ስጋን ሳያቃጥል ስጋም በስጋዊነት ባህሪው መለኮትነቱን ሳያቅ ሳይሸር ሳይለውጥ ተገይቷልና እንደነዚህ ያለ ምሳሌ ይጠቀሳል

ዶሮ አለህ? ዶሮ የለኝም። ዶሮ እንቁላል ትሰጣለች ዶሮ በራሷም ታርዳ ትበላለች። እና ከዚህ ጋራ በተገናኘ የገቢ ምንጭም ስለሆነች ዶሮ የማርባት ፍላጎት አለኝ። አሁን ለጊዜው ግን ዶሮ በቤቴ ውስጥ የለም። ገዝቼ ዶሮን። ሳረባ እንቁላሉን እየሸጥኩ ከእንቁላሉ የሚገኘውን ጥቅም እጠቀማለሁ። ራሷን ዶሮዋም ደግሞ ታርዳ ስለምትበላ ምግብ ስለምትሆንም። ለምግብነትም እጠቀምበታለሁ። ስለዚህ ወደፊት ዶሮ የማርባት እቅዱ አለኝ አሁን ለጊዜው ግን ዶሮ የለኝም

አካባቢውን ይወዱታል? አዎ አካባቢዬን በጣም እወደዋለሁ ያደግኩበት በጣም ብዙ ጊዜ የሚያሳልፍኩበት የተላመድኩት ቋንቋውን የምችለው ባህሉን ወጉን የማውቀው ማህበረሰብ ያለበት ስለሆነ። ይሄን አካባቢዬን በጣም እወደዋለሁ። ከባህሉ የማይወጣ ሃይማኖቱን የሚወድ ስለሆነ በሃይማኖታዊ ጉዳዮችም የሚያከናውናቸውን ተግባራት ስለምወደው። አካባቢዬን እወደዋለሁ

የጨረቃ ብርሃን ትወዳለህ? አዎ የጨረቃ ብርሃን በተለይ ባትሪ በሌለበት ወቅት። መብራትም በሌለበት ጊዜ ከውጭ አካባቢ የጠፋን እቃ ለመፈለግ። ጉዞ ለመጓዝ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ እንደዚህ ብርሃኑ በጣም አስፈላጊ ስለሆነ የጨረቃ ብርሃን በጣም የሚወደድ ነው።

በተፈጥሮ ውስጥ መራመድ ትወዳለህ? አወ ሰው በተፈጥሮ ውስጥ ነው መንቀሳቀስም መሄድም ያለበት በተፈጥሮ ሂደት ውስጥ ያለውን አክብሮ የተፈጥሮን ህግና ስርዓቷን ተከትሎ መሄድ ካልተቻለ ለኑሮም ለመጓዝም ለመኖርም ምቹ ጊዜ አይገኝም አይመችም። ለመኖርም ተስማሚ አይሆንም።

የምወደው ጣፋጭ ምግብ ኬክ ነው። ኬክ በጣም የሚጣፍጥ ስለሆነ እወደዋለሁ። ስለዚህ ካሉ ምግቦች ስኳር ተጨምሮበት በጾም የሚዘጋጀውን በተለይ የጾም የሆነውን ኬክ በጣም እወደዋለሁ። ከጣፋጭነቱ የተነሳ

ከቤትህ ስራ ምን ያህል ይርቃል ከቤት እስከ ስራ ቦታ ድረስ ያለው በእግር ከአርባ ደቂቃ የማይበልጥ ጊዜ ይወስዳል። ታክሲ የሚገኝ ከሆነ ደግሞ እስከ አስር ደቂቃ ማሳጠር ይቻላል። ግን ብዙ ጊዜ ከስራ ቦታዬ ወደ ቤቴ ከቤቴም ወደ ስራ ቦታዬ የምሄድ በራሱ በመስሪያ ቤቱ መኪና ስለሆነ። በእሱ የአስር ደቂቃም ሆነ የሃያ ደቂቃ ጉዞ ተጉዘን ነው የምንሄደው ማለት ነው።

የስራ ልብስ ትለብሳለህ? የስራ ሁኔታ የተለየ የስራ ልብስ የሚያስለብስ አይደለም አንዳንድ ስራዎች አሉ የስራ ልብስ የሚያስለብሱ ለምሳሌ የግንባታ ስራዎች የንብረት ቆጠራ ስራዎች አቧራ ያለባቸው የጥንቃቄ የሚጠይቁ ሴፍቲ ሹ ሴፍቲ ወይም የደህንነት ጫማ ቆብ ምናምን የሚያስፈልጋቸው የስራ ባህሪያት አሉ የኔ የስራ ባህሪ ግን እንደዚህ አይነት ስራን የስራ ልብስ እንድለብስ የሚያስገድድና የተለየ ልብስ የሚያስገድድ ስላልሆነ የምለብሰው ልብስ ማንኛውም አይነት ቤየትም የምለብሰውን ልብስ ነው

ወደ የትኛው ቦታ ተጉዘህ ታውቃለህ? እንግዲህ ከስራ በተጨማሪ እንደ የእረፍት ጊዜ ሲኖር ወደ ገዳማት መጓዝ ደስ ይለኛል። በቅርብ ወደሚገኙ ገዳማት በርቀትም ወዳሉ ገዳማት ተጉዤ አውቃለሁ። በጣም ሩቅ በሚባል ደረጃ የተጓዝኩት ጉዞ ወደ ጎንደር ነው።

በስራ ስንት ጥሪ ታደርጋለህ? የስራ ጊዜ ጥሪዎች እንደየስራ ባህሪው እና እንደሚጠራው ሰው ባህሪ። ልዩ ልዩ ሊሆን ይችላል የሚጠራበትም ስልትና ዘዴም ሊለያይ ይችላል። ብዙ ጊዜ በስራ ጉዳይ ላይ ጥሪዎችን የምናደርግ ማስታወቂያ በመለጠፍ ስልክ በመደወል ነው።

በዶቄ መፍጨት ታውቃለህ? መፍጨት አውቃለሁ ዶቄ ግን ምን እንደሆነ አልተረዳሁትም። መፍጨት ታውቃለህ ከሆነ? በወፍጮ ወፍጮ ቤት ላይ። ወፍጮ በሚፈጭበት ሂደት እህል ይፈጫል። የሚገባው እህል ዱቄት ሆኖ ይወጣል። ይህንን ለማድረግ ሁለት አይነት ባህላዊና ዘመናዊ መንገዶችን በመከተል መፍጨት ይቻላል። በባህላዊ መንገድ እናቶቻችን ድንጋዩን አለዝበው ወፍጮ ይሰራሉ። ይህ የሚሰሩት ወፍጮ ምንም አይነት ሀይል የማይፈልግ ሲሆን በሰበቃ ሀይል የሚሰራ ነው። ያኛው የዘመናዊ ወፍጮ ደግሞ በነዳጅ ወይም ደግሞ በኤሌክትሪክ የሚፈጭ ነው።

በመስመር ላይ ገዢ ነህ? አዎ እቃዎችን ከውጭ ሀገር ከኢትዮጵያ ውጪ። በኢትዮጵያ ውስጥም የሚገኙ እቃዎችን መስመር ላይ ግዢ እፈጽማለሁ። በተለይ ወደ ውጭ ሀገር። ከውጭ ሀገር የሚመጡ እቃዎችን ለመግዛት የተለየ የሆነ ክፍያ መፈጸሚያ የክፍያ መፈጸሚያ ካርድ ያስፈልጋል። ይህንን ካርድ ያወጣ ሁሉ ግዢዎችን ማድረግ ይችላል እኔም በጣም ብዙ እቃዎችን ከውጭ። በመስመር ላይ ግዢ ፈጽሜያለሁ

ማሰላሰል ታደርጋለህ? ይህን ቃል ትርጉሙ በአማርኛ ምን ማለት እንደሆነ ትርጉም የለውም ማሰላሰል ትችላለህ ወይም? ምን ለማለት ታስቦ እንደሆነ ግልጽ አይደለም ነገር ግን ማሰላሰል ትችላለህ ከሆነ አንዳንድ ጉዳዮችን ከመስራታችን በፊት ማሰላሰል ተገቢ ነው። ሀሳቦቹን መረዳት ማሰላሰል ማለት በአእምሮ ማውጣት ማውረድ ነው የሚሆንበትን መንገድ የማይሆንበትን መንገድ ሂደቶቹን የስራውን። ከየት ጀምሮ የት ላይ መቆም አለበት? የሚለውን ይሄን ሂደት በሙሉ ዝግ ብሎ በአእምሮ ማሰብ ማለት ነው።

ምን አይነት ስልክ ትጠቀማለህ? የምጠቀመው ስልክ ኢንፊኒክስ ሆት ናይን የሚባል ስልክ ነው። ይህ ስልክ ኢንተርኔትም የሚሰራ ለመደወልም የምትጠቀምበት ዩቲዩብም ሌሎችንም ደግሞ የማህበራዊ ሚዲያዎችን የምትጠቀምበት ስልክ ነው። ባትሪውም አስተማማኝ የሆነ በጣም ለረጅም ጊዜ የሚቆይ ደስ የሚል ከዘጠኝ አመታት በላይ የተጠቀምኩበት ስልክ ነው።

ድንጋይ ስብስብ ታደርጋለህ ይህም ትርጉም የለውም? ድንጋይ ሰብስበህ ታውቃለህ ወይም ድንጋይ ትሰበስባለህ? ወይም የድንጋይ ስብስብ ትችላለህ? ወይም ድንጋይን መስራት ትችላለህ አይነት ጥያቄ መሆን አለበት? ድንጋይ መሰብሰብ ትችላለህ ወይም ድንጋይ ሰብስበህ ታውቃለህ? ከሆነ ጥያቄው ድንጋይ ሰብስቤ አውቃለሁ ድንጋይ የምሰበስበው ወይም ድንጋይ የምገዛው በድንጋይ የሚሰሩ ስራዎችን ለመስራት ነው። በተለይ የግንባታ ስራዎችን በምሰራበት ቤት በምሰራበት ጊዜ ድንጋይ ሰብስቤ ነው

ስለ ፀጉርህ ተንከባከብ ትወደዋለህ? ይህም ጥያቄ ትርጉም የሚሰጥና በአማርኛ ለመረዳት የሚቸግር ነው። ስለ ፀጉርህ እንክብካቤ ወይም ፀጉርህን ትወደዋለህ ወይም ፀጉርህን ተንከባክበህ ታውቃለህ ተብሎ ቢስተካከል መልካም ነው። ፀጉሬን ተንከባክቤ አውቃለሁ። ፀጉር መንከባከብ ማለት ፀጉርን በጊዜው ጊዜውን እየጠበቁ መቆረጥ መስተካከል በጣም እንዳይጨምር ቁመቱ እንዳያድግ ማድረግ ከዚህ በተጨማሪም ጠዋት ጠዋት በማበጠሪያ ማበጠር ለፀጉር ተስማም የሆኑ ቅባቶችን መጠቀም ነው። በዚህ መልኩ ፀጉሬን እንከባከበዋለሁ

መጠበቅ ታግድ ነው ታግድ የሚለው ቃል በአማርኛ የተ ተመሳሳይ የሆነ ፍቺ የለውም። መጠበቅ ግድ ነው ወይም መጠበቅ። ምን ተብሎ ሊተረጎም እንደሚ እንደቻለ ወይም ጥያቄው ከምን አንፃር እንደተጠየቀ እንትን አይልም ግን መጠበቅ ምንድነው? ከሆነ መጠበቅ ከብቶችን በመጠበቅ ጊዜዬን ደግሞ ከጊዜ በጊዜ አንፃር ከተተረጎመ ደግሞ። ጊዜን እየሰው ሌሎችን መጠበቅ። ሌሎች ሰዎችን መጠበቅ መቆየት ተብሎ የሚተረጎም ነው።

ጠዋት ወይስ ማታ ሰው ነህ ይህ ጥያቄም መስተካከል ያለበት ጥያቄ ነው። ጠዋትን ወይስ ማታን የምትወድ ሰው ነህ ተብሎ ቢስተካከል ወይም የምትጠላ ሰው ነህ ወይም ሌላ ተብሎ ሊጠየቅ የሚችል ጥያቄ ነው። ከዚህ አንፃር ጠዋት ማለት በኢትዮጵያ አቆጣጠር እንግዲህ ቀዝቀዝ ያለ ብርድ ያለበት ሰዓት ነው። ወደ ማታ አካባቢ ደግሞ ፀሀይ የምትጠልቅበት ነው። ጠዋት ፀሀይ የምትወጣበት ማታ ፀሀይ የምትጠልቅበት ነው። ስለዚህ ጠዋት ላይ ወደ ስራ ሰዎች የሚሄዱበት ማታ ደግሞ ወደ ቤታቸው የሚመለሱበት ነው ማለት ነው

ለበጎ አድራጎት ሰርተህ ታውቃለህ? አዎ ለበጎ አድራጎት የሰራሁባቸው በጣም ብዙ ስራዎች አሉ በጎ አድራጎት ማለት ጥሩ የሆነ ለህሊና ደስ የሚል እርካታን የሚሰጥ የሚያረኩ ነገሮች ያሉበት ስራ ተግባር የሚፈጸምበት ነው። ስለዚህ ለዚህ ለበጎ አድራጎት ስራዎች ስራዎችን ሰርቼ አውቃለሁ።

መዝገቦችን ታስቀምጣለህ አዎ። መዝገቦች ፋይል የሚቀመጥባቸው መረጃ የሚያዝባቸው አንዳንድ ጊዜም የውይይት ሀሳቦች የሚሰፍሩባቸው ወደፊት ማንኛውም ሰው ሲፈልግ የሚያገኛቸው ስለሆኑ መዝገቦች። የሂሳብም መዝገቦች ሊሆኑ ይችላሉ። የስብሰባ መልእክቶች አጀንዳዎች የተያዙባቸውም ሊሆኑ ይችላሉ። እንደነዚህ ያሉ መዝገቦችን በአግባቡ ለረጅም ጊዜ ጠብቄ አስቀምጣለሁ።

ቀትር ምን ትመገባለህ? የጾም ወቅት ከሆነ በቀትር ሰዓት ወይም ቀትር የሚባለው በኢትዮጵያ ሰዓት አቆጣጠር ስድስት ሰዓት ላይ ያለ ጊዜ ነው። በዚህ ሰዓት ምሳ ነው በኢትዮጵያ ያለ ምግብ ምግብ የሚበላው ምግብ ምሳ የሚል ስያሜ የሚሰጠው ነው። ምሳ የምበለው የጾም ወቅት ካልሆነ በቀር ነው። በጾም ወቅት ላይ የምሳ ሰዓትን አሳልፌ ብዙ ጊዜ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተሰራው ስርዓት መሰረት የጾም ጊዜ። ዘጠኝ ሰዓት ስለሆነ የቀትር ሰዓትን አሳልፌ እሄዳለሁ። ነገር ግን ምግብ በምመገብባቸው ጊዜያት። ምሳ በምበላባቸው የጾም ወቅት ባልሆኑ ጊዜያት የምመገበው ምግብ የተለመደውን የኢትዮጵያ ምግብ እንጀራ በወጥ ነው ማለት ነው።

እንደገና ጥቅም ላይ ማዋል ታደርጋለህ። ይህም ጥያቄ ማሰሪያ አንቀጹ ታደርጋለህ የሚለው ብዙም ትርጉም እንዳይሰጥ አድርጎታል ጥያቄውን እንደገና ጥቅም ላይ ማዋል ትፈልጋለህ? ወይም አንዳንድ ነገሮችን እንደገና በድጋሚ ጥቅም መስጠት እንዲችሉ ታደርጋለህ ተብሎ የሚስተካከል ቢሆን እና በዚህ የምንረዳው ከሆነ የምንመልሰው መልስ ይኖራል። ነገሮች ሪዩዝድ የሚባለው ማለት ነው ደግሞ መጠቀም ከዚህ በፊት የተጠቀምናቸውን ነገሮች ድጋሚ መጠቀም እንድንችል ሆነው የሚሰሩ አሉ። ስለዚህ በብልሽት ሊሆን ይችላል ወይም በተለያዩ ምክንያቶች ከአገልግሎት ውጪ የሆኑ ነገሮችን ጥቅም እንዲሰጡ መልሰን እንድንጠቀምባቸው በማድረግ በኩል የተሻለ ብቃት አለኝ ብዬ አስባለሁ።

ብዙ ትንሽ ሳለህ ትንሽ ሳለህ የሚባል የአማርኛም ትርጉም የለም። ጥያቄው ከዚህ አንፃር ብዙ ትንሽ ሳለህ ምን ለማለት እንደታሰበ አይታወቅም? ይሄንን ከብዙ አንፃር ልንመለከተው እንችላለን። ብዙ ማለት ከመብዛት ወይም ከቁጥር ብዛት አንፃር የሚገለጥ ነው። ትንሽ ስንል ከመጠን አንፃር የሚገለጥ ነው። መጠኑ አነስተኛ የሆነ ትንሽ መጠኑ ከፍተኛ የሆነ ደግሞ ትልቅ ተብሎ ይነገራል። ብዙ የምንለው ከብዛት አንፃር ነው ከቁጥር ብዛት ሶስት አራት አምስት ስድስት እያልን በሄድን ቁጥር ብዙ ሆነ እንለዋለን። ወደ ታች አንድ ሁለት ወደ ታች እየወረደ ከአስር ወደ ታች ዝቅ ብንል አስር ዘጠኝ ስምንት ሰባት እያልን ዝቅ ባልን ቁጥር ደግሞ ቁጥሩ እያነሰ ስለሚመጣ ትንሽ እንለዋለን

የምትወደው ቁጥር ስንት ነው? የምወደው ቁጥር ሰባት ነው ሰባት ፍጹም የሆነ ቁጥር ነው ተብሎ በሃይማኖት የሚገለጽ ስለሆነ ሰባት ቁጥርን እወደዋለሁ። ዳዊት በመዝሙረ ዳዊት ላይ ሰባት ጊዜ እግዚአብሔርን አመሰግነዋለሁ ብሏል። ሰባት ደግሞ በዕብራውያን ዘንድ ፍጹም ነውና ሰባትን ብዙ ጊዜ ደጋግመው ይጠቅሳሉ። ሰባቱ አጽዋማት እያልን የምንጠራው አሁን ሰባቱ የ እያልን የምንጠቅሳቸው ብዙ ነገሮች አሉ ያንን የምንጠቅሰው ከፍጹምነት አንፃር ነው። ሰባት የፍፁምነት መገለጫ ነው። ሰውም የተፈጠረ ከሰባት ባህሪ ነው። አራቱ ባህሪ የስጋው ነው ሶስቱ ባህሪ የነፍሱ ነው። እነዚህ ተደምረው ሰባት ባህሪያት አሉ። ስለዚህ ፍጹም ፍጡር ነው ሲሉ ሰባትን ባህሪያት አድርገው ከሰባት የተፈጠረ ብለው ይተረጉማሉና ሰባትን እወደዋለሁ

በቀን ስንት ሰዓት ስልክ ትጠቀማለህ? በቀን ውስጥ ከአስር ሰዓት በላይ ስልኬን እጠቀምበታለሁ ብዙ ስራዎችን በስልኬ ስለምሰራ መረጃዎችንም የምቀበል መረጃዎችንም የምልክበት ስልኬን ስለሆነ በስራ ሰዓትም ከስራ ሰዓት ውጭም ያለውን ጊዜዬን በብዙ ጊዜዬን ስልኬ ላይ አጠፋለሁ ስለዚህ ስልኬን ብዙ ጊዜ እጠቀመዋለሁ።

በልጅነት የምትወደው ጨዋታ ምን ነበር? በልጅነቴ ወደው የነበረው ጨዋታ የእግር ኳስ ነው። እግር ኳስ በቡድን ሆነን የምንጫወተው ጨዋታ ነው ኳስ። አንዳንድ ብር አዋጥተን ሁሉም የቡድኑ አባላት ወደ ሃያ አራት የሚደርሰው የቡድን አባል አንዳአንድ ብር አውጥቶ ሃያ አራት ብር አካባቢ ይሆናል። ከአስር ብር በማይበልጥ ዋጋ ኳስ ይሸጥ ስለነበረ ኳስን በአስር ብር ገዝተን እንጫወትበት ነበር። ስለዚህ በጣም እወደው

ሌሎችን መርዳት ትወዳለህ? አዎ ሌሎችን መርዳት ደስ ያሰኛል ከመረዳት ይልቅ መረዳት የተሻለ ነው ብዙ ጊዜ የመስማት ችግር የማየት ችግር የማዳመጥ እንደዚህም የእውቀት ችግር ያለባቸውን ሰዎች በመርዳት እንዲያውቁ ማድረግ ማድረግ፣ እንዲመለከቱ ማድረግ፣ በአእምሮ እንዲመስሉ እንዲጎለምሱ ማድረግ፣ ሀብት ገንዘብ የሌላቸውን ሰዎች ደግሞ በመርዳት ገንዘብ ሀብት እንዲያገኙ ማድረግ ደስ ያሰኛል።

ጢም ታቆያለህ ጢም ሲያድግ አልወድም ስለዚህ ጢሜ እንዳያድግ ስለምፈልግ በተወሰነ ጊዜ ከፊት ካለው ጺም በቀር ሌላውን አብዛኛውን ነገር ቶል ቶሎ እላጫለሁ። ስለዚህ እንዲቆይና እንዲያድግ ብዙ ጊዜ አልወድምም አልፈቅድምም።

ምን አዲስ ነገር መማር ትፈልጋለህ? መማር የምፈልገው አዲስ ነገር ከቴክኖሎጂ ጋራ የሆነ ቴክኖሎጂ ነክ የሆነ ትምህርትን ነው። ቴክኖሎጂ ነክ የሆነ ትምህርትን በተለይ ደግሞ የክሪፕቶ እና የውጭ ምንዛሬ ወይም ፎሬክስ ትሬዲንግን መማር እፈልጋለሁ። እነዚህን ትምህርቶች ተምሬ የተሻለ ገንዘብም እንድሰራባቸው እመኛለሁ።

የስራ አሰራሮችን ትከተላለህ? አዎ ስራን ከመስራት በፊት ስለ አሰራሩ ማወቅ ተገቢ ነው። ስለ አሰራሩ የማናውቀውን ስራ መስራት ያስቸግራል። ስራን ከሰራነው በኋላ ያ የሰራነው ነገር ውጤታማ እንዲሆን አሰራር ሂደቱን መከተል ተገቢ ነው። አንዳንድ ስራዎች የአሰራር ሂደቱን በአግባቡ ባለመከተል ምክንያት ጉዳትን የሚያደርሱ ስራዎች አሉ። ስለዚህ ስራን ከመስራት በፊት የአሰራር ቅደም ተከተልን መከተል ተገቢ ስለሆነ ከስራዬ በፊት የስራዬን የአሰራሩን ቅደም ተከተል ለመከተል መጀመሪያ ደረጃ በእሱ ላይ ማየት ማንበብ መማር እንዴት እንደሚሰራ መረዳት እፈልጋለሁና የአሰራር ቅደም ተከተልን እከተላለሁ

ውሃ ማምጣት ታውቃለህ ውሃ በቧንቧ የመጣን ውሃ ይህንን የመጣውን ውሃ ቀድቼ ወደ ቤት አስገባለሁ ወደ ቤት የማስገባው ለመጠቀም ነው ስለዚህ ውሃን በጀሪካን ማምጣት ብዙ ጊዜ እወዳለሁ። በባልዲ ማምጣት ከባልዲ ደግሞ ቀድቼ ወይም ከጀሪካን ውሃውን ቀልቼ በመጠጥ መቅጃ ማምጣት ከዚያ በኋላ ደግሞ በብርጭቆ እየቀዱ እሱን መጠቀም እወዳለሁ።

የመንገድህን ስም ታውቃለህ? አዎ የመንገዴን ስም አውቃለሁ። የመንገዱን ስም ማወቅ ይረዳል ብዙ ጊዜ በተለይ በመስመር ላይ የሚሰሩ ስራዎችን ለመስራት የመንገድ መንገዱን ስም ማወቅ ተገቢ ነው። የመንገዱን ስም ካወቅነው አንድ እቃ ብንገዛ በዛ መንገድ ተጠቅሞ እቃውን ወደ እኛ ያደርስልናል። ስለዚህ የመንገዱን ስም ማወቅ ተገቢ ነው

"ማሸነፍ ትችላለህ?" ማሸነፍ ትችላለህ? ተብሎ ቢስተካከል የተሻለ ትርጉም ይሰጣል። ማሸነፍ ማለት በሀሳብ ልዕልና መብለጥ፤ ከሌሎቹ በሃይልም በጉልበትም የተሻለ ሆኖ መገኘት፤ በእውቀትም በችሎታም ቀድሞ መገኘት ነው። እና በዚያ መልኩ የተሻለ እውቀት ይዤ በመገኘት ከሌሎች አሸንፎ መምጣት እፈልጋለሁ።

መብረቅ ፈራ ነው። መብረቅ ትፈራለህ ወይ የሚል ጥያቄ? ቢሆን የተሻለ ነው ወይም መፍረቅ መብረቅ። ምን ተብሎ ሊተረጎም እንደሚችል ከዚህ የተሻለ ነገር የለውም። መብረቅ። በሞቃትና በደረቅ እንደዚሁም በቀዝቃዛና በእርጥበት አዘል በሆኑ አየሮች በሚገናኙበት ጊዜ የሚፈጠር ብልጭታ ከእሱ ጋራ ተጊያይዞ የሚፈጠር ነጎድጓድ ነው። ይሄ ኤሌክትሪክ ቻርጅን የሚፈጥር ስለሆነ ሰዎችንም እንስሳትንም ብዙ ጊዜ ዛፍ ላይም በመውደቅ ጉዳት ያደርሳል

በሰአት የምትደርስ ሰው ነህ? አዎ በጣም ከሁሉም ነገሮች ሰውን የምገመግመው የተሻለ አፈጻጸም አለው ብዬ የምረዳው በጊዜው የሚደርስን ሰው ነው። እኔ በሰአቴ እደርሳለሁ ቀጠሮ ስቀጠር ስራ ስሰራ በዛ ባልኩት ሰዓት በቀጠርኩት ሰዓት ቃል በገባሁት ጊዜ። መገኘት ግዴታዬ እንደሆነ አስቤ ከዛ መገኘት ካለብኝ ጊዜ ከቀጠርኩት ጊዜ ቀደም የሚሉ ደቂቃዎችን አትርፌ ጉዞዬን እጀምራለሁ ማለት ነው

ቀዝቃዛ የአየር ሁኔታ ትወዳለህ? ቀዝቃዛ የአየር ሁኔታ ደስ አይለኝም አልወድም። ይሄ ከመተንፈሻ አካላት ጋራ የሚያያዝ ህመም። እንደ አለርጂክ ሆኖ የሚነሳበት ነው የቀዝቃዛ የአየር ወቅት ካለ። የአስም የሳይነስ ህመሞች ይነሳሉ። እና እኔ ደግሞ ከዚ ከሳይነሱ ህመም በተነሳ ከሳይነስ ህመም ጋር በተያያዘ ቀዝቃዛ የአየር ሁኔታ ደስ አይለኝም

ቤተሰብህን እንዴት ታስባለህ? ቤተሰቤ ቤትህን እንዴት ታስውባለህ? የሚል ጥያቄ ይመስላል ቤተሰብ ቤቴን የማስውበው ቀለም በመቀባት አንዳንድ መጽዳት ያለባቸውን ነገሮች በማጽዳት ሁልጊዜም ቢሆን ጽዱ ውብ ማራኪ እንዲሆን መቀመጫዎችን በአግባቡ በማዘጋጀት ንጽህናውን በመጠበቅ። ቤቴ እንዲዋብ አደርጋለሁ

በመሬት ላይ መቀመጥ ታመቻችህ። ይህ ጥያቄ በመሬት ላይ መቀመጥ ይመችሃል የሚል። ይመስላል በመሬት ላይ መቀመጥ ይመቻል በመሬት ላይ መቀመጥ የሚመቸው። ከመሬት ላይ ወዴት መውደቅ ስለማይቻል ነው። መሬት የመጨረሻዋ ምቹ የሆነች ቦታ ናት። ስለዚህ መሬት ላይ መቀመጥ ምቾት አለው

የልደትህን እንዴት ታከብራለህ? በሚገርምህ ሁኔታ ልደቴን አክብሬ አስቤው አላውቅም። ቀኑን አውቀዋለሁ መቼ እንደተወለድኩ ባውቀውም ያኔ የተወለድኩበትን ቀን ግን በተለየ ቀን አድርጌ አላከብረውም። ምክንያቱም በሃይማኖትም በሃይማኖታዊ ጉዳዮች ላይም ብንሄድ ልደትን የማክበር እንትን የለውም ግዴታ የለውም። ስለዚህ የኔን ልደት በማክበሬ የማገኘው የተለየ ጥቅም ያንን በማሰቤ የማገኘውም ነገር የለም። እኔ በመወለዴ ያበረከትኩት ለቤተክርስቲያንም ለሀገርም ለወገንም የሚጠቅም ጉዳይ። የኔን ልደት እንዳስብ እንዳስታውስ የሚያደርገኝ አስገዳጅ የሆነ ምክንያት ስለሌለ ልደቴን አላከብረውም

መዋቢያ ትጠቀማለህ? አልጠቀምም። እግዚአብሔር በተፈጥሮ ለኔ የሰጠኝ መልክ ውብ ያማረ የተወደደ ነው ብዬ ነው የማምነው በሃይማኖታዊ እሴቶች። አንድ ሰው የመዋቢያ ነገሮችን ተጠቅሞ ሰው ሰራሽ በሆኑ ነገሮች ሰው ሰራሽ የሆነ ውበት በመፍጠር እርካታን ሊፈጥር አይችልምም የሚያስደስትም ጉዳይ የለውም። ስለዚህ ሰው ሰራሽ በሆነ መዋቢያ ነገር ተጠቅሜ ውበቴንም እገልጽ ሰው አይደለሁም

የይለፍ ቃልህን ትጠብቃለህ? አዎ። የይለፍ ቃል ለብዙ ነገሮች መክፈቻ ነው። ስለዚህ ለእያንዳንዱ ለምትጠቀምባቸው የማህበራዊ ሚዲያዎች መተግበሪያዎች የይለፍ ቃል ለሚያስፈልጋቸው በሙሉ የይለፍ ቃልን እጠቀማለሁ። ይሄን የምጠቀመውን የይለፍ ቃል ደግሞ ሌሎች እንዳያውቁት በምስጢር ጠብቄ እይዘዋለሁ። በምስጢር ጠብቄ መያዝ ግዴታዬም ሊሆን ይገባዋል። ምክንያቱም ይሄን የለፍ ቃል ያወቀ ሁሉ የኔን መረጃዎች ሊወስዳቸው ሊዘርፋቸው ይችላልና

የድርጅት ዝግጅቶችን ትሳተፋለህ? በድርጅት በሚኖሩ ዝግጅቶች ላይ እሳተፋለሁ የሚዲያውን አካል በመወከል እንደ አንድ የድርጅቱ ሰራተኛ ደግሞ እንደ ሰራተኛነቴም በድርጅቱ ላይ በሚያስፈልጉ ዝግጅቶች ላይ ተሳትፌ አውቃለሁ። በተለያዩ ድርጅቶች ዝግጅት ላይ የመሳተፍ እድሉንም አግኝቻለሁ

ኮምፒውተር መጠቀም ትችላለህ? አዎ ኮምፒውተርን በሚገባ ለምፈልገው አላማ በምፈልገው ጊዜ ከፍቼ ተጠቅሜ መዝጋት እችላለሁ የምፈልጋቸውን ነገሮች በሙሉ እጠቀማለሁ ይሄንን መጠቀም የጀመርኩት ገና በአሥራ ስምንት አመቴ ጀመሮ ነው ኮምፒውተርን መጠቀም የጀመርኩት

በድን ቋንቋ ታምናለህ ይሄ ትርጉሙ ምን ለማለት እንደሆነ አያውቅም በምልክት ቋንቋ ታምናለህ? ይላል ቋንቋ ሰው ለመግባባት የሚጠቀምበት ነው የተለየ እውቀትም የሚጠይቀው ነገር የለም። ሰው ከሰው ጋራ ለመግባባት የተለያዩ ቋንቋዎችን ይጠቀማል። ስለዚህ ይሄንን በተፈጥሮ በመወለድ ወይም ደግሞ አንድ ቦታ ላይ ሄዶ ያንን እዛ የሚናገሩ ሰዎችን በመስማት ቋንቋን በመማር መለማመድ ይቻላል። ስለዚህ ቋንቋ ከመግባቢያነት ባለፈ የተለየ የሰው ክብርን ዝናን ማንነትን ሊያሳድግ ከፍ ሊያደርግ ወይም ዝቅ ሊያደርግ የሚችል ነገር የለውም

ቀርቀሃ በአካባቢው ያድጋል አዎ ቀርቀሃ ያድጋል ይሄ ቦታው ደጋማ የሆነ ቦታ ውሃ ለምለም የሆነ ነገር ያለበት ስለሆነ ቀርቀሃ በአካባቢዬ የሚያድግበት ቦታ ነው። በዚህ በጎጃም እንጅባራ አካባቢ ቀርቀሃ በጣም በብዛት የሚመረጥ ብዙ ስራዎችም የሚሰሩበት መቀመጫ የሚዘጋጅበት ለአጥር የሚሆኑ ነገሮች ሁሉ የሚዘጋጁበት ነው። ቀርቀሃ

ማቅረቢያ ማድረግ ትችላለህ ማቅረቢያ ማድረግ ትችላለህ የሚለው ጥያቄው ከምን አንፃር እና ለምን እንደሆነ የሚገልጥ ነገር እና የሚያብራራ ጉዳይ የለውም። ማቅረቢያ ማለት አንድን በርቀት ያለን ነገር ወደ አጠገብ ወይም በቅርብ ወደሚገኝ ነገር ማምጣት ነው። ስለዚህ ብሩክ የሆነን ነገር ሰብስቦ ወደ አጠገብ ወደ ቅርብ በቀላሉ ሊደረስ ለአገልግሎት ልንጠቀምበት ወደምንችልበት ቦታ መሰብሰብ ነው። በአቅራቢያ መሰብሰብ ማለት

በመስመር ላይ ሙዚቃ ትሰማለህ? በመስመር ላይ የምሰማው መዝሙር ነው ለ እግዚአብሔር ለቅዱሳኑ የተዘመሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንፈሳዊ መዝሙራትን እሰማለሁ። በመስመር ላይ ከዩቲዩብ ከፌስቡክ ከቲክቶክ ከሌሎችም ከማህበራዊ ሚዲያዎች እና እንደዚሁ በመስመር ላይ መዝሙራትን ከሚያስተላልፉ አካላት ላይ መዝሙርን በመስመር ላይ እሰማለሁ

ለስራ ትጓዛለህ አዎ ስራዬን ለመስራት ከአንድ ቢሮ ወደ ሌላ ቢሮ ከአንድ ቦታ ወደ ሌላ ቦታ ስራዬን ለማከናወን እጓዛለሁ። ከስራ ቦታዬ ወደ ቤቴ ከቤቴም ወደ ስራ ቦታዬ ጉዞ አደርጋለሁ። ጉዞን መጓዝም ጠቀሜታ ስላለው በዛ ላይ ደግሞ ስራን ለመስራት ሲሆን መልካም ነገር ለሀገርም ለወገንም የሚጠቅም ስለሆነ ስራን ለመስራት ከቦታ ቦታ መጓጓዝ ጠቀሜታም አለው

የእቃ ቁጥጥር ታደርጋለህ? አዎ የቤት እቃዎችም በቤት ውስጥ የምገለገልባቸውን ቁሶች በሙሉ መኖር አለመኖራቸውን በንጽህና መያዝ አለመያዛቸውን መሰበር አለመሰበራቸውን በዛው በተቀመጠበት ቦታ መኖር አለመኖራቸውን ከቁጥር አለመጉደላቸውን ሁሌም የእቃ ቁጥጥር አደርጋለሁ። የተሰበሩ ካሉ የተሰበሩትን በመጠገም የማይሰሩ ካሉ የማይሰሩትን በመጠገን። አገልግሎት መስጠት የማይችሉትን ደግሞ ለይቶ በማቃጠል ወይም በመቅበር በኩል የተሻለ ነገር። ስለምሰራ የእቃ ቁጥጥር አደርጋለሁ

ማታ በምን ሰዓት ትመገባለህ? ብዙ ጊዜ ከስራ እንደተመለስኩ የምመገብበት ሰዓት የእራት ሰዓት ነው ከምሽቱ አንድ ሰዓት እስከ ምሽቱ ሁለት ሰዓት ባለው ጊዜ ውስጥ እራት። የምንመገብበት እና ማታ ወደ መኝታ ከመሄዴ በፊት አስቀድሞ ለሶስት ሰዓት በሶስት ሰዓት ወደ መኝታ ከመግባቴ በፊት ራቴን እመገባለሁ

የስራ ምኞቶችህ ምንድን ናቸው? የስራ ምኞቶቼ። ጥሩ የሆነ የስራ አካባቢን መፍጠር የተሻለ በልምዴ በአቅሜ በችሎታዬ የምሰራው ከችሎታዊ ጋራ የሚሄድ ስራን መስራት። ጊዜን የማያባክን ስራ መስራት ከምሰራው ስራ ጋራ ደግሞ ተመሳሳይና የተሻለ ደሞዝ የሚከፈልበትን ስራ መስራት ምኞቴ ነው

በምን ሰዓት ትነሳለህ? ብዙ ጊዜ ከመኝታዬ የምንነሳ ሌሊት አስራ አንድ ሰዓት ጀምሮ ነው። በሌሊት በአሥራ አንድ ሰዓት ተነስቼ ፊቴ ንግሬን ታጥቤ ወደ ጸሎት የምሄድበት ነው። እና ይሄ ሰዓት ደግሞ ለጸሎት ሰዓትም የተመቻቸ ስለሆነ ብዙ ጊዜ የምንነሳበት ሰዓት ነው። ይህንን ሰዓት ሁልጊዜም ቢሆን አክብሬ እነሳለሁ

ከጎረቤቶች ጋራ ጥሩ ግንኙነት አለህ? አዎ በሚገባ ሁሉም ጎረቤቶችህ በግራም በቀኝም በታችም በላይም በኩል ያሉ ካሉ ጎረቤቶች ጋራ ጥሩ ግንኙነት አለ በደንብ እንግባባለን እንነጋገራለን እንሳሳቃለን እንጫወታለን። አመት በዓል ሲሆን ክብረ በዓል ሲሆን እየተጠራራን ምሳ እራት እንገባበዛለን።

የትኛውን የቀኑን ሰዓት ትወዳለህ? የምወደው የቀን ሰዓት ሰባት ሰዓት ነው ሰባት ሰዓትን እወደዋለሁ የተሻለ ጊዜ አለበት ይሄ ሙቀቱም ቀዝቀዝ የሚልበት ሰዓት ምግብም ተመግቦ ሰው ወደ ስራ ሊሄድበት የሚዘጋጅበት ሰዓት ስለሆነ ይህንን ሰዓት ብዙ ጊዜ እወደዋለሁ

ማዕድን ትጠቀማለህ አዎ ብዙ ጊዜ የምጠቀመው ማዕድን ይሄ ነው ብዬ የምናገረው ባይሆንም ወርቅም ማዕድን ነው ብርም ማዕድን ነው። ካልሲኤም ማግኒዜም ሌሎችም ማዕድናት አሉ። ከእነዚህ ውስጥ እንግዲህ ወርቅን ለጣት ቀለበትነት የምትጠቀምበት ነው። ሌሎችን ሌሎችን ማዕድናት ባልጠቀሙ ወርቅን እጠቀማለሁ

"የሞባይል ዳታ ትጠቀማለህ?" አዎ፤ አሁን ራሱ ይሄን እየቀረጽኩበት ያለው ዳታ የሞባይል ዳታ ነው። በሞባይል ዳታ ከኢትዮቴሌኮም ገዝቼ የምጠቀመው የሞባይል ዳታ ነው። የሞባይል ዳታ ፍጥነቱ ከ እንትኑ ከዋይፋይ አንፃር ደከም ያለ ቢሆንም፤ ከቦታ ቦታ ተዘዋውሮ ለመስራት ተንቀሳቅሶ ለመስራት የሚመች ስለሆነ ይሄንን ዳታ እጠቀማለሁ።

ማደንዘዝ ትወዳለህ? አልወድም። ሰውን ማደንዘዝ አልወድም ማደንዘዝ ማለት ሰዎች ስራቸውን በፍጥነት እንዳይሰሩ እንዳያከናውኑ ለስራቸው እንቅፋት መሆን ነው። ስለዚህ ሰዎች እንዲደነዝዙ ማድረግን አልወድም። በተቃራኒው ሰዎች ከድንዛዜ እንዲወጡ ማስተማር መምከር መገሰጽ የተሻለ አድርጌ እወስዳለሁ

ወተት ትጠጣለህ ወተትና የወተት ተዋጽኦዎችን አልወድም ስለማልወድ ወተት አልጠጣም። እንደ ወተት መጠጣት የወተት ተዋጾዎችን አይብ እርጎ አጓት እንደዚህ የመሳሰሉ ቅቤን የመሳሰሉ ነገሮችን መጠቀም አልወድም። ስለዚህ ከወተት ተዋጽኦ ነፃ የሆነ ወተትን ከማይወዱት መካከል ነኝ

ማር ትወዳለህ? አዎ ማር ከተለያየ ንጥረ ነገር የሚመደብ ነው ማር በሽታ በመከላከል ሀይልና ሙቀት በመስጠት ከተለያዩ አበባዎች የሚቀሰም ንብ የምታዘጋጀው ልዩ ጣፋጭ በምድር ያለ እንደ ማር ያለ ጣፋጭ የሆነ ምግብ የለምና ማረን በጣም እወደዋለሁ

ሰዎችን በአይን ትመለከታለህ አዎ ሰው ሰውን የሚመለከት በአይኑ ነው። በሌላ አይመለከትም። አይን ለማየት የተፈጠረ የስሜት ተህዋስ ነው። ስለዚህ ማንኛውንም ነገር ለመመልከት ለማየት የምትጠቀመው አይኔን ነው። ሰውንም የማየው በአይኔ ነው። ከአይን ውጭ ሌላ የማይበት መንገድ የለኝም

ቤትህ ምን ያህል ጊዜ ታጸዳለህ? ቤቴ በቆሸሸ ጊዜ ማጽዳት እወዳለሁ ቤቱ ጽዱ እንዲሆን በየቀኑ ጠዋት ጠዋትና ማታ ማታ ማጽዳት እወዳለሁ ስለዚህ ቤቴን በየቀኑ እንደማጸዳ ነው ይሄንን ማጽዳቴም ለጤናዬም ለእይታም ተስማሚ ስለሆነ ማጽዳትን የስራዬ አድርጌ እሰራለሁ

"ስንት ኢሜል ትልካለህ?" ኢሜል የምልከው እንዳስፈላጊነቱ ነው። በቁጥር ደረጃ በየቀኑ ይሄንን ያህል ብዬ የምወስነው ነገር የለም። ነገር ግን መልእክት ለምልክላቸው ሰዎች እና መልእክት የምቀበል የምቀበላቸው ሰዎች በየጊዜው ስላሉ ለነዚህ ለሚልኩልኝ መልእክት ያህል የምመልስበትና አዳዲስ መልእክቶችን በሌሎች የምልክበት ስላለ በየቀኑ የምልከው የኢሜል መጠን ወሰኑ ከዚህ እስከዚህ ነው ብዬ መወሰን መገደብ አልችልም።

ፎቶ ማንሳት ትወዳለህ አዎ በጣም ደስ የሚያሰኘኝ አንዱ ነገር ይሄ ነው ፎቶ ማንሳት የምወደው ማስታወሻ ስለማስቀምጥ ነው። ማስታወሻነቱ ጠቃሚ ነው ወደፊት የሚከናወኑ ነገሮችን ከዚህ በፊትም የነበሩ ነገሮችን ማስታወስ የሚቻለው ፎቶ በማንሳት ነው። ስለዚህ ፎቶ በማንሳት ስልክ ላይ በማስቀመጥ እና ሌሎችም ፋይል የማስቀምጥባቸው ቦታዎች ላይ በማስቀመጥ የድሮ ትውስታዎችን የምመለከት የምረዳ ያለፈውን ጊዜ የማይበት ፎቶ ስለሆነ ፎቶ ማንሳት ብዙ ጊዜ ያስደስተኛል የተለየ ልዩ ክስተት በሚያጋጥምበት ጊዜ ሁሉ ፎቶ አነሳለሁ።

የምታስታውሰው ጥሩ መምህር አለ? አዎ በህይወቴ ውስጥ የማስታውሳቸው በጣም ብዙ መምህራን አሉ። በሃይማኖታዊ መንፈሳዊ ትምህርትን ያስተማሩኝ መምህራን በአለማዊ ትምህርትም ደግሞ ፊደል ያስቆጠሩኝ መምህራን አሉ። ስለዚህ በተለይ በመንፈሳዊው አለም ትምህርት ያስተማሩኝን ዛሬ ላለሁበት ማንነት ደረጃ ያደረሱኝን መምህራን በሙሉ አስታውሳቸኋለሁ ሁልጊዜም ስልክ እየደወልኩ መልካም በዓል እንኳን አደረሳችሁ እላቸኋለሁ ያለባቸውንም ሁኔታ እጠይቃቸዋለሁ

ጫጫታ ታገኝበት ትችላለህ? ይሄ ጥያቄ ትርጉም የሌለው ጥያቄ ይመስላል ጫጫታ ብዙ ጊዜ የምት ጫጫታዎች የሚፈጠሩ በተለያዩ ሁኔታዎች ነው አንዳንዴ መደማመጥ በማይቻልባቸው ሁኔታዎች ብዙ ድምጾች በሚወጡበት ሰዓት ጫጫታ ይፈጠራል በተለይ ገበያ ላይ አንዱ አንዱን ሲጠይቅ ሌላኛው ሌላኛውን ሲጠይቅ መሰማማት እስከማይቻልበት ድረስ ብዙ ጫጫታዎች አሉ በክፍል ውስጥ በትምህርት ቤት እንደዚሁም ደግሞ በስብሰባ ቦታዎች ላይ አንዱ አንዱን ማዳመጥ ሲያቆም ጫጫታ ይፈጠራል

ዋና ሀላፊነቶችህ ምንድን ናቸው? ዋና ሀላፊነቴ በምሰራበት ስ ስራ ላይ ያለውን የኦፊሰር ስራ ወይም የባለሙያ ስራ መስራት ነው። አንድ እንደ ባለሙያ የከፍተኛ ትምህርት ባለሙያ ሙያ ዘርፍ ላይ ያለሁ ስለሆነ የከፍተኛ ትምህርቱ ያለበትን ደረጃ እገመግማለሁ በተለይ በማታ በክረምት በርቀት የሚማሩ ተማሪዎችን ሁኔታ እከታተላለሁ

ሙዚየም መውደት መሄድ ትወዳለህ? አዎ ሙዚየም ሄዶ ያንን ሙዚየሙ ውስጥ ያሉ ነገሮችን መመልከት ደስ ያሰኘኛል። ታሪክን አድናቂ ታሪክን አዋቂ መሆን ስለምፈልግ። ታሪክን ማወቅ መረዳት ለሌሎችም ማስተላለፍ ስብ ለመፈለግ ሙዚየም ውስጥ ያሉ የታሪክ ምስክሮችን ማስረጃዎችን መመልከት እወዳለሁ።

የአካባቢው ገበያ እንዴት? ነው በዚህ ወቅት የአካባቢ ገበያ ውድ ነው። በሬ ለመግዛት በዓል ለማክበር እስከ ሰባ ሺህ እስከ ሰማንያ ሺህ ድረስ በሬ የተሸጠበት። ጉዳይ አለ ከዚህም በተጨማሪ ሌሎች የቤት አስቤዛዎችን ለመግዛት በጣም ውድ የሆነበት ነው ወቅቱ። የዋጋ ንረት ያሳየበት ሰው ያለውን ገንዘብ በአግባቡ ለመጠቀም የተቸገረበት ወቅት ነው

ቅመማ ቅመም የበዛበት ምግብ ትወዳለህ? የበዛበት አልወድም ቅመማ ቅመም እንዲኖረው ግን እወዳለሁ ቅመማ ቅመም በመጠኑ። ምግብ ላይ ተደርጎ ምግብን የሚያሳምር ስለሆነ ቅመማ ቅመም የተለያዩ ቅመማ ቅመሞች ዋና አላማቸው ምግብን ማጣፈጥ ማሳመር ነው። ለሌሎች እንዲያምሩ እንዲጣፍጡና በመልካም ሁኔታ ሰዎች እንዲመገቧቸውም ምግቦችን ማስቻል ስለሆነ ቅመማ ቅመም ሳይበዛ በየምግቡ እንዲኖር እወዳለሁ

"ምግብህን ለሌሎች ማካፈል ትወዳለህ?" አዎ፤ ብዙ ጊዜም የጾም ወቅት ስለሆነ ቁርስ፣ እራት፣ ምሳ እነዚህን በሙሉ ጠብቀን ላንመገብ ስለምንችል እነዛን የማንመገባቸውን ምግቦች ለሌሎቹም በመስጠት ያለንን ነገር ተካፍሎ በመብላት ባህላዊም ሃይማኖታዊም ጉዳዮች ያስገድዳሉ። በኢትዮጵያ ባህል በተለይ በጎጃም አካባቢ እንደዚሁም ደግሞ በሃይማኖት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖት መሰረት ተካፍሎ መብላት ለሌሎች ማካፈል ተገቢ ነው።

ሰዎችን እንዴት ታስተዋውቃለህ? ሰዎችን የማስተዋውቃቸው የሚሰሩትን ስራ ለሌሎች ጠቃሚ ሆኖ ከተገኘ እንደዚሁም የማይተዋወቁ ሰዎች እንዲግባቡ እንዲነጋገሩ እንዲመካከሩ ለማስቻል ስለሆነ። ሰዎችን ሳስተዋውቅ ይህ እገሌ ይባላል። ይህ ደግሞ እገሌ ነው ይህ እገሌ እንደዚህ እንደዚህ የሰራ ነው ይህ ደግሞ እንደዚህ እንደዚህ የሰራ ነው ተዋወቁ። ሰላም ተባባሉ ብዬ አስተዋውቃቸዋለሁ

በየትኛው ቀን ወደ ገበያ ትሄዳለህ? ከስራ ሰዓት ውጪ ከመደበኛው የስራ ሰዓት ውጪ አሉ ቀናትን ስለሆነ የምጠቀምበት እና በእኛ አካባቢ። ገበያው የተሻለ እና የምፈልጋቸውን ነገሮች የማገኝበት ቀን ቅዳሜ ስለሆነ። ወደ ገበያ የምሄደው እለተ ቅዳሜን። መነሻ አድርጌ በቅዳሜ ቀን ነው ማለት ነው

በብዙ ህዝብ መካከል መሆን ታመቻችህ። በብዙ ህዝብ መካከል መሆን ታመቻችህ የሚለው የአማርኛ ቃል ትርጉም የለውም ነገር ግን በብዙ ህዝብ መካከል መሆን መልካም ደስ የሚያሰኝ ነው። ምክንያቱም ሰው በማህበራዊ ህይወቱ የሚገናኝ ስለሆነ አንድ ሰው ሌላኛውን የሚረዳው አንድ ሰው አንድን አንዱን የሚያግዘው የሚተጋገዝ የሚረዳዳ እውቀት የሚበዛው የሚሰፍ ሃይማኖታዊ ጉዳዮችም የሚፈጸሙበት ሌሎችም ማህበራዊ ጉዳዮች ተግባራት የሚፈጸሙ በብዙ ህዝብ መካከል ስለሆነ በብዙ ህዝብ መካከል መኖር ደስ ያሰኛል

የጫማ ቁጥር ስንት ነው? ብዙ ጊዜ የምትጠቀመው የጫማ ቁጥር አርባ ሁለት ነው ነገር ግን እንደየ ጫማው አሰራር ሁኔታ ቁጥሩ ሊጨምርም ሊቀንስም ይችላል። እኔ የምጠቀመው ብዙ ጊዜ ከቆዳ የተሰሩ ጫማዎችን ስለሆኑ እነዚህ ጫማዎችም ለእግሬ ተስማሚ ናቸው ብዬ ስለማስብ አርባ ሁለት ቁጥር ጫማ ነው። ብዙ ጊዜ የምገዛው።

ገንፎ ትበላለህ? አዎ ገንፎ እወዳለሁ ነገር ግን የመአዘገጃጀቱና አጠቃቀሙ የተሻለ ሆኖ ካገኘሁትና ጣፋጭ ሆኖ ካገኘሁት ነው። በቅቤ የተሰራ ገንፎ አልወድም በዘይት የተሰራ ገንፎ ከሆነ ደግሞ እበላለሁ። ገንፎ አዘገጃጀቱ ውሃ አፍልቶ በውሃው ላይ ለገንፎ የተዘጋጀውን ዱቄት በመነስነስ ዱቄቱን እንዲህ እስኪጠፋ ድረስ በባማሰል የሚዘጋጅ ምግብ ነው

የትኛውን ወቅት ትወዳለህ? እኔ ብዙ ጊዜ የምወደው ወቅት የበጋ ወቅት ነው በበጋ ወቅት ላይ ከመሬትም ጭቃ የሌለበት ስለሆነ ሙቀቱም ደግሞ ለጤና ተስማሚ የሆነ ወቅት ስለሆነ የምመኘውና የምወደው የትኛውን ወቅት ነው ለሚለው ጥያቄ መልሴ ወቅት ነው በጋን እወደዋለሁ

ወተት አልጠጣም ምክንያቱም አልወድም ወተትና የወተት ተዋጽኦን አልወደውም። ስለዚህ ወተት መጠጣት ብዙ ጊዜ አልወድም ከወተት ተዋጽኦ የሆኑ ቅቤ አይብ አጓት እንደነዚህ ያሉ ነገሮችን መጠጣት አልወድም። ወተት የሚገኘው ከላም ነው ብዙ ጊዜ ኢትዮጵያ ላይ የምንጠቀመው ወተት የላም ወተት ነው። ይህንን የላም ወተት ብዙዎች ይጠቀሙበታል። እኔ ግን ወተት አልወድም።

መዋቢያ ትጠቀማለህ? እኔም መዋቢያ አልጠቀምም እግዚአብሔር በተፈጥሮ የሰጠኝ መልክ ነው። መጠቀም የምፈልገው ስለዚህ ይሄ በተፈጥሮ ያለው መልክ በቂ ስለሆነ እና ውብም ስለሆነ ለሰውም የሚማርክ የሚስብ የተፈጥሮ መልክ ስለሆነ የመዋቢያ እቃዎችን በመጠቀም እነዚህ ሰው ሰራሽ የሆኑ ነገሮችን በመጠቀም አዲስ የሆነ መልክ መፍጠር አልወድም

በተፈጥሮ ውስጥ መራመድ ትወዳለህ? መራመድ ብዙ ጊዜ በእግሬ የምሄድ ስለምወድ መራመድ እወዳለሁ። እስከ አርባ ደቂቃም ከዛም በላይ የሆነ የእግር ጉዞ ስለማየ ስለማካሂድ። በመራመድ አንደኛ የሰውነትም እንቅስቃሴ ስላለው ስፖርታዊ እንቅስቃሴም ስላለውና ለጤንነትም ጥሩ ስለሆነ መራመድ እወዳለሁ።

ማዕድን ትጠቀማለህ? አዎ እኔ የተለያዩ ማዕድናት ለሰው ልጅ ጥቀም ስላላቸው እነዚህን ማዕድናት እጠቀማለሁ። ግን የምትጠቀመው ማዕድን ለመዋቢያነት የሚያገለግል ማዕድን ሳይሆን፤ በጋብቻ ጊዜ የሚኖርን ቀለበት የተዘጋጀበት ወርቅን ነው። ወርቅ የወርቅ ቀለበት ነው እንደ ማዕድን የምቆጥረውና የምትጠቀምበት።